በመስመር ላይ ቪዲዮ ትመለከታለህ? አዎ በመስመር ላይ ቪዲዮ እመለከታለሁ። የተለያዩ ቪዲዮዎች ሊሆኑ ይችላሉ አንዳንዴ አጫጭር ቪዲዮዎች አንዳንዴ ደግሞ ረዣዥም ቪዲዮዎች እንደ ፍላጎቴ። ለምንድነው ያን ነገር የምፈልገው ለምን አላማ ነው በሚለው የሚለውን መሰረት ባደረገ መልኩ በመስመር ላይ ቪዲዮዎችን እጠቀማለሁ ማለት ነው። ይጠቅመኛል ለዚህ ብዙን ጊዜ ረዣዥም ቪዲዮዎችን ነው በመስመር ላይ የሚመለከተው። ረጃጅም ቪዲዮዎች ትምህርታዊ ሊሆኑ ይችላሉ ለምሳሌ ሂሳብ የሂሳብ ትምህርት በጣም ስለምንዛዛ ብዙዎች በቀላሉ አይረዱትም ስለዚህ እኔም አንዳንዴ እነዚያን ትምህርቶች በቀላሉ እንድገቡኝ ስፈልግ በመስመር ላይ እመለከታቸዋለሁ ማለት ነው። ይሄንን ሳደርግ በቀላሉ ያንን ትምህርት መረዳት እችላለሁ ማለት ነው። አንዳንዴ ረጅም ቪዲዮዎች ይኖራሉ የአንድ ሰዓት የሁለት ሰዓት የሶስት ሰዓት የአራት ሰዓት የአምስት ሰዓት የስድስት ሰዓት የሰባት ሰዓት የስምንት ሰዓት ዘጠኝ አስር ሰዓት ሁላ አለ አስራ አራት ሰዓት ሁላ ያለበት ቪዲዮ። አይቼ አውቃለሁ ማለት ነው። በመስመር ላይ ከአስር ሰዓት በላይ አንዳንድ ትምህርቶችን የሚሰጡ ቪዲዮዎች ቀጥታ ስላሉ እነሱን በሚገባ እመለከታቸዋለሁ ማለት ነው። ሁሌ ነው ይሄን ለማድረግ ጥረት የማደርገው ተገቢና ጠቃሚ እንደሆነ በተሰማኝ ጊዜ ሁሉ ማለት ነው። አስፈላጊ ከሆኑና የሚጠቅሙኝ እስከሆኑ ድረስ እነዚያን ቪዲዮዎች ከመመልከት ወደኋላ አልልም ዝም ብሎ የወረደውን ቪዲዮ። ከፍቶ ከመመልከት ይልቅ መስመር ላይ እነዚያን ቪዲዮዎች መመልከቱ ተገቢና ትክክል ነው ብዬ ነው የማስበው እና ይሄንን ለማድረግ ሁሌም ጥረት አደርጋለሁ ማለት ነው። ስለዚህ ብዙ ጊዜ ሆኖኛል ይሄንን ከለመድኩኝ እንዲህ መመልከቱን ማለት ነው በጣም ረጅም ጊዜ ሆኖኛል ስለዚህ አሁንም ቢሆን እነዚያን ነገሮች ማስቀጠሌ ትክክል ነው ተገቢ ነው ብዬ ነው የማምነው ማለት ነው። የተለመደ ነው በአሁን ጊዜ ላይ ስናወርድ ቦታ ይይዛሉ እነዚያ ፋይሎች ስናወርድ ቦታ ስለሚይዙ ያን ቦታ ከሚይዝብን መስመር ላይ መመልከታችን ተገቢ ይሆናል ማለት ነው። እና በዚህ መልኩ ተጠቃሚ መሆን ስለሚቻል አንደኛ የነዚያን ነገሮች ለማውረድ ጊዜ አይበቃም ጊዜ ይሻማል ስለዚህ ጊዜ ደግሞ ስለሌለን ያንን በማድረግ እንሰበስባለን ማለት ነው ጊዜያችንን የሚጠቅሙንን መረጃዎች በዚህ መልኩ እንሰበስባለን ማለት ነው። ይሄ ብዙዎች ምናልባት የሚጠቀሙት ኢንተርኔት አስቸጋሪ ሊሆን ይችላል። ፈጣን ላይሆን ይችላል በዚህ የተነሳ ላያደርጉት ይችላሉ እንዴ እንዴ ለማውረድ የሚጠቀሙትን አጋጣሚና አማራጭ በጣም ስለሚያጠብባቸው ማለት ነው ግን መስመር ላይ ለመመልከት ቀለል ሊያደርገው ይችላል። በደንብ ቀለል ሊያደርገው ይችላል ማለት ነው ስለዚህ ከዚህ አንፃር መስመር ላይ ለመመልከት ሊገደዱ ይችላሉ ማለት ነው። እዚህ በዚህ መልኩ ተጠቃሚ መሆን ስለምችሉ ነው ጊዜያቸውን ለማውረድ የሚጠቀሙትን ጊዜ ማለት ነው ያንን ይቆጥብላቸዋል እንድሁም ደግሞ እንዳይለፉም ያደርጋቸዋል ያንን በመጠበቅ ትልቅ ዋጋ ሊከፍሉ ይችላሉ ስለዚህ ያን ይቀርፋል ማለት ነው። ስለዚህ እንደዛ እንዲሆን ከተፈለገ ምን ማድረግ ያስፈልጋል? እነዚያን ቪዲዮዎች እያወረዱ ከመመልከት ይልቅ መስመር ላይ መመልከቱ እጅግ ቆንጆና ጠቃሚ ነው ብዬ ነው የማስበው ከዚህ አንፃር ነው መስመር ላይ ቪዲዮዎችን የምመለከተው ማለት ነው። ሌሎችም ስልክ እነዚያን ማገናኛ መስመር ነው የምልከው ለእነርሱ ያንን ሲያደርጉ ነው ያንን ሲያገኙ በቀላሉ ወዲያው ገብተው መመልከት ይችላሉ ማለት ነው። እሱ ምክንያቱም ሊንኩን ብቻ ስለሆነ ማጋራት የሚቻለው የወረደውን ልላክ ብል በጣም ሰዓታት ይወስዳል እስኪጭንልኝ ድረስ ማለት ነው። ያ ከሚሆን የተጫነውን መጠቀሙ ማነው ያልወረደውን መስመር ላይ ማየታቸው ጥሩ ነው። ምክንያቱም እኔም ስልክ ጊዜዬን ይቆጥብብኛል ይቆጥብልኛል እነዚያም ሰዎች እያውረዱ ከሚጨነቁ እዛው ላይ መመልከታቸው ጊዜያቸውን ይቆጥብላቸዋል።

ሩዝ እወዳለሁ ምጠቀመው የሚምወደው የምግብ አይነት ነው ካልበዛ ነው ግን ምወደው ሩዝን ማለት ነው ብቻውን ሲሆን አንዳንዴ ደስ አይልም ሩዝ ብቻ ለብቻ መመገብ ሚያስ ያን ያህል የሚያረካኝ የሚያዝናናኝ ነገር አይደለም። ብዙውን ጊዜ ሩዝ ከተለያየ ነገር ጋር ሲቀላቀል ደስ ስላለ ለምሳሌ ከካሮት ጋር ሲሆን በጣም ቆንጆ ጣዕም ይሰጣል ማለት ነው። እዛ እንደዛ ሲሆን ደስ ይለኛል በደንብ ሙክክ ብሎ መብሰል መቻል አለበት ያን ናህል ጭምልቅ ያለ አደለም የተጨፈለቀ ሳይሆን ሙክክ ብሎ የበሰለ ሲሆን በጣም ደስ ይላል ቆንጆ ነው። የሆነ ጠ ጣር ነገር ሰውን አፋችን ላይ የማይሰማ ከሆነ እንደዛ አይነት ስሜት ከሌለው በጣም የምወደውና ደስ የምለኝ ነገር ይሆናል ማለት ነው። እሱን በዚህ መልኩ እመገባዋለሁ ሌላኛው ደግሞ ራሴ ሰርቼ መመገብ በጣም እወዳለሁኝ ማለት ነው። እገዛለሁ ከዛ ምናልባት የምጣራ ነገር ካለ አጣራና ትንሽ አጥቤው አንዳንዴ ይ እዘፈዘፈዋለሁ ትንሽ ኩፍ እንዲል ማለት ነው። ለመብሰል እንዳይቆይ ማለት ነው ከዛ እም ውሃ በሞቀ ውሃ ያንን ጎፍ ያለውን ድስት ላይ እጨምርና እስክበስል ድረስ እጠብቃለሁ ማለት ነው። ዘይት ሽንኩርት የመሳሰሉ ነገሮችን እና የተለያዩ ማጣፈጫዎችን በሱ ላይ ጨምሬ ከበሰለ በኋላ ውሃው ትንሽ መጠጥ ስል ያንን ወስጄ እመገባለሁ ማለት ነው። ብዙውን ጊዜ ባዶውን መመገቡን ነው ምመርጠው በማንኪያ ማለት ነው ኤ በእንጀራም ሆነ በዳቦ ደስ አይለኝም። አልወድም ስለዚህ ያንን በተከተለ መንገድ በቀላሉ ለመመገብ ጥረት አደርጋለሁ ማለት ነው። ሩዝን ስለዚህ በዚህ መልኩ ሩዞች ያስደስቱኛል ሩዝን በጣም እወዳለሁ ማለት ነው። አብዛኛውን ጊዜ የጠዋት ክፍለ ጊዜ ላይ መመገብ ደስ አይለኝም ምሳ ሰዓት ሲሆን ወይ ደሞ ማታ አካባቢ ሲሆን ቆንጆ ይሆናል ማለት ነው። በተለይ ምሳ ስዓት ርቦኝ በጣም ርቦኝ ከሆነ ያን ነገር መመገቡ ትክክል ና ተገቢ ነው ብዬ ስለማምን ማለት ነው። እሱን አደርጋለሁ በዚህ መልኩ እመገበዋለሁ። ያ ሳይሆን ሲቀር ግን ነገሮች ትንሽ ሊወሳሰቡ ይችላሉ ይ ጠዋት ላይ ከበላው ቀኔ ሊበላሽ ይችላል። እዚህ ቀኔን ደግሞ ሚያበላሽብኝ ነገር ምን እንዲፈጠር አልፈልግም ሆዴን የሚያሳምመኝ ነገር ማለት ነው። ስለዚህ ሆዴ እንዲታምም ሊያደርገኝ የምችልበት አጋጣሚ በጣም ሰፊ ነው የሮዝን ጠዋት ላይ መመገብ ማለት ነው። እዚህ እኔ እሱን አልመርጥም እኔ የምመርጠው ምሽት ላይ ወይም ቀን ላይ በተለይ ቀን ላይ ሲሆን በጣም ደስ ይላል። ስራው ውየ ደክሞኝ ስመጣ አረፍ ለማለት ከምመፈለስ ስፈልግ ከዛ በፊት እሱን መመገቡ በጣም ተገቢ ነው ብዬ ነው የማስበው ማለት ነው። አንዳንዴ ከዶሮ ጋር ይቀርባል ውጪ ላይ እዚህ ሌሎች ነገሮች ውጤት እሱንም ይበልጥ ቆንጆ እንዲሆን ስለሚያደርገው ከዶሮ ጋር መመገቡን በጣም ቆንጆ ነው ብዬ ነው የማስበው ግን ሌሎች ማው ማ እንደ ማጣበቂያ አይነት ሌሎች ነገሮች ከሌሉ ነው። ግን እሱ ሚመቸይ ለምሳሌ እንጀራ ወይም ዳቦ የመሳሰሉ ቂጣ የመሳሰሉ ነገሮች አንድ ላይ ሚቀርቡ ከሆነ ማልወደውን ጣዕም ይፈጥራል እነዚህ ማልወደውን ጣዕም ይፈጥራል። የማያስደስተኝን ነገር ማድረግ ሊሆንብኝ ነው ስለዚህ ምናልባትም ሊያመኝ ይችል ይሆናል። እዚህ እነዚህን ለመቀነስ ለመቅረፍ ከምን ጋር መመገቡን እመርጣለሁ ባዶውን እና ሰአቱም ደሞ ቀን ላይ ቀን ላይ መገቡን ቆንጆና ተገቢ ነው ብዬ ነው የማስበውና የማምነው ማለት ነው። ከዚህ አንፃር ነው ብዙውን ጊዜ ሩዝ ምመገበው አዘውትሬ አልመገበም እውነቱ ለመናገር አዘውትራ አልመገብም። አንዳንዴ ነው ምመገበው ምክንያቱም በጣም እሚሰለች ነገር አለው ሲዘወተር ማለት ነው እነዚ አዘውታሪ ተመጋቢ አይደለሁም። ያነን ከማድረግ አልፋ አልፈህ አድ አልፎ አልፎ ያንን ነገር ለማድረግ ጥረት አደርጋለሁ ማለት ነው። በዚህ መልኩ ነው ምጠቀመው ሮዘን ማለት ነው። ስለዚህ ሁሌ አድርጌ ወይም ሁሌ ያንን ነገር የተጠቀምኩ ከምሰለቸኝ አንዳንዴ መጠቀሙ እና የጣመኝ

የሙዚቃ መሳሪያ መጫወት አዎ እችላለሁ፣ ግን ብዙ አይደለም የሚችለው ለምሳሌ ክራር መጫወት የሚመቸኝ ነገር ነው የምወደው አይነት ነገር ነው፣ ስለዚህ ክራር መጫወት እወዳለሁ ወይም ደግሞ ብዙን ጊዜ እሱን የለመድኩት አባቴ ይጫወት ነበር አያቴም ይጫወታል እዚህ የተለያዩ ነገሮችን የተለያዩ ሙዚቃዎችን ለመጫወት መሳሪያዎቹን ስለሚጠቀሙ ያንን ያደርጋሉ ማለት ነው እዚህ ከዚህ እነሱ ይሄን ሲያደርጉ ደስ ስለምለኝ ያንን ነገር እጠቀማለሁ ማለት ነው እኔም የለመድኩት ያው በራሴ ነው ብዙን ሙከራ ያደረኩት በራሴ ድረጥ በማድረግ ያንን ነገር መጫወት ለመጫወት ሙከራ አደረኩኝ ከዛ ተሳክቶልኝ መቻል ቻልኩ ማለት ነው። እንዴት ነው ክራር የምትሰራው? ክራር ባለ አምስት ጅማት መጫወቻ ነው፣ ስለዚህ እነዛን አምስት ጅማቶች በደንብ ይወጠራሉ ከላይና ከታች በደንብ ተደርጎ ይወጠራሉ ከዛ በደንብ ቅኝቱ የተለያየ ይሆናል ማለት ነው ከታች ያለው ቅኝቱ ሌላ ነው ከላይ ያለው ደግሞ ቅኝት ሌላ ነው ብዙን ጊዜ ታች ያሉት ቀጭን ናቸው ድምፃቸው ማለት ነው ስልል ለድምጽ ወይም በተለይ ሴቶች ሲያወሩ የሚያወጡት አይነት ድምጽ ማለት ነው ከታች ያለው ስልል ያለ እነዛን ድምጾች ይጠቀማሉ ከላይ ያለው ድምጽ ግን ወፈር ይላል እዚህ እነዚህም ድምጾች ናቸው እነዚህ ክሮች ወይም ጅማቶች ናቸው አንድ ላይ ሲሆኑ ልዩ ድምጽ የምፈጥሩት ልዩ ቃና የምፈጠረው ማለት ነው ሙዚቃው አስደሳች ማራኪ እና ሳቢ እንዲሆን የሚያደርጉ እነዚህ ናቸው። ስለዚህ ከዚህ አንፃር እነዛን ነገሮች መጠቀም በመጠቀም ሙዚቃውን መስራት ይቻላል ማለት ነው። አንዳንዴ ሊበላሽ ይችላል ምናልባት የተወጠረው ከላይ ያለው ማሰሪያው ሊላላና ልበላሽ ይችላል። ስለዚህ ሙዚቃን ስንጫወት የተለያየ የተቀላቀለ ድምጽ ይሰጠናል ማለት ነው ስለዚህ ያንን ድምጽ ደግሞ ማስተካከል እና ድጋሚ ጥሩ ሙዚቃ እንዲሰጥ ወደሚያደርግ ቅኝት መቀየር ያስፈልጋል ማለት ነው፣ እሱም ጥበብ ይጠይቃል ካልሆነ የመጨረሻው ድምጽ የቱ ነው፣ የሁለተኛው የቱ ነው፣ ሶስተኛው ድምጽ የቱ ነው፣ አራተኛው የቱ ነው፣ አምስተኛው የቱ ነው የሚለውን በደንብ ካልተለየ ወይም ካልታወቀ አንድ ሰው ያንን የሚሰራለት ሰው እሱን የሚያግዘው ሰው አብሮት ከሌለ ይጨናነቃል ማለት ነው መዚቃውን መጫወት አይችልም ይህ ጥገኛ እንዲሆን ያደርጋል ማለት ነው በሌሎች ላይ እና ከእሱ ይከላከል ማለት ነው። ከእሱ ይከላከላል ስለዚህ ሙዚቃ መሳሪያ መጫወት አንድ ሰው የሚፈልግ መጀመሪያ ሙዚቃው መሳሪያው እንዴት ነው የሚሰራው የሚለው ማወቅ መቻል አለበት ማለት ነው እኔ የመረጥኩትን ክራር መጫወት የምፈልግ ሰው ቢኖር ክራር ምንድነው? እንዴት ነው የሚሰራው? ብቻዬን መስራት እችላለሁ ወይ? የሚለውን ድጋፍ የተለያየ ድጋፍ ከየሰው ለመቀበል ጥረት ማድረግ መቻል አለበት እዚህ ከሆነ በጣም ጥሩና አስደሳች የሆነ ነገር መሞከር ይችላል ማለት ነው፣ ካልሆነ ጥገኛ ይሆናል ስለዚህ እሱ መጫወት የሚፈልግበት ሰዓት የሚረዳው የሚያሳየው ሰው አብሮት ከሌለ ምን ሊሆን ይችላል ያን እነዛን ሰዎች እየጠበቀ ሙዚቃውን ላይጫወት ነው ማለት ነው ምናልባት እኮ እያሳየ ይሆናል ለሌሎች ያንን ሙዚቃውን ተጠቅሞ ሌሎች ሰዎችን ወይስ ለማዝናናት ወይስ ደግሞ በገንዘብ የሆነ ነገር ሊያደርግ ይሆናል እኮ የሄደው ግን ቢበላሽበት ድንገት ራሱ እዛው ማስተካከል የማይችል ከሆነ እንዴት አድርጎ ያስተካክለዋል እንዴት አድርጎ ይጫወተዋል ያንን ነገር ጥገኛ ሆነ ማለት ነው በሌሎች ዘንድ እና ስራውን አጣ ማለት ነው ሌሎች ቅር ተሰኙበት ማለት ነው እዚህ ያንን አጋጣሚ ያጠባል፣ አንድ ሰው ስራውን በራሱ የምሰራ ከሆነ የሚሞክር ከሆነ፣ ያን ነገር ለማድረግ የሚጣጣር ከሆነ ይህንን ያደርጋል ይህንን ያገኛል ማለት ነው እዚህ በዚህ መልኩ ተጠቃሚ መሆን ይቻል ስለሚቻል አሰራሩን መጫወቱን ብቻ ሳይሆን ሙዚቃው ከምን ተሰራ እንዴት ተሰራ እንዴት ትሰራለህ የሚለውን በደንብ አጣርቶ ማወቅ ያስፈልጋል።

ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። በተለይ መቼ ነው ትልልቅ እቃዎችን በሚገዛበት ጊዜ ብልጥ ትልልቅ የሆኑ እቃዎችን በርካታ የሆኑ እቃዎችን በምገዛበት ጊዜ ይሄን አደርጋለሁ ለምን እንዳይረሳኝና እና ያን ነገር ለማድረግ ድጋሚ ልፋት ይሆናል ማለት ነው። ዝርዝር ሳላወጣ ሄጄ ለፍቼ እመለሳለሁ። ያን ነገር ራሳና ማለት ነው ለምን እንደዛ ይሆናል? ያ ከሚሆን እቤት ዝርዝሩን መጀመሪያ አዘጋጅቼ ወይ በስልኬ ወይ ደግሞ በወረቀት ጽፌ ያን ነገር መውሰዱ ጊዜውን በጣም ያቀለዋል ማለት ነው። በደንብ ቆንጆ እንዲሆን ያደርጋል ማለት ነው። ነገሮች አይወሳሰቡም ስንት ኬሎ ልግዛ በፍሬ ከሆነ ስንት ፍሬ ልግዛ ይሄን ነገር ምን ያህል ልግዛ የምለውን መለየት አይቻልም? ለምን አንዳንዴ ሳንወስን ሄደን ገዝተን የምንመጣው ነገር ወይ ሊያንስ እና ሊረብሸን ይችላል። ካልሆነ ደግሞ ሊበዛና ሳንጠቀመው ሊበሰብስ ይችላል ያ ነገር ስለዚህ ያንን ይቀርፋል። ያ ከሚሆን አስቀድሞ ተዘጋጅቶ አስቀድሞ ወስኖ አስቀድሞ ዘርዘር ጽፎ እዛ መሄዱ ይሻላል። ከየትኛው ቀጥሎ የትኛውን መግዛት እንዳለበትም በደንብ እንድገነዘብ አንድ ሰው ይረዳዋል ማለት ነው። አይወሳሰብበትም ጥርትና ግልጽ የሆነ ነገር ስለሚያገኝ በቀላሉ ያንን ነገር መስራት እና ማከናወን ይችላል ማለት ነው። ከዛ ብዙዎች ይሄን ላያደርጉ ይችላሉ ምናልባት ሊቸገሩበት ይችላሉ። በዛ አይነት ከዛ አይነት ነገር ጋር በተያያዘ እና ግን ያ እንዳይሆን አስቀድሞ መወሰኑ አስቀድሞ ያንን ነገር ማድረጉ በጣም ትክክልና ተገቢ ነው ብዬ ነው የማምነው ማለት ነው። ያንን ስለምቀርፍ በዚህ ረገድ ጥረት ማድረጉ በጣም ቆንጆ ይሆናል ማለት ነው። መምታታት ይመጣል ለምሳሌ እዛ የምሸጠው ሰው ምን ልስጥ ስል ይሄኛውን ስጠኝ ይሄኛውን ይሄን ያህል ኪሎ ስጠኝ በጣም ግራ መጋባትና ነገሮች የመወሳሰብ አጋጣሚያቸው ሰፊ እንዲሆን ያደርጋል ማለት ነው። ይሄንን ማድረግ ያ እንዳይሆን ምን ማድረግ ያስፈልጋል? በጊዜ ይዘን የሄድነውን ያንን ዝርዝር ለእነሱ እያሳየን ይሄኛውን እንላለን እሺ ቀላል ነው ይላል። ወዲያው ብድግ አድርጎ ይሰጠናል ያኛውን ይላል እሺ ይላል ይሄኛውም እንደዛው እዚህ በዚህ በዚህ መልኩ ነገሮች ወዲያው ያልቃሉ ማለት ነው። ያ ካልሆነ የተወሳሰበ ነገር ነው የሚሆነው ያ ነገሮችን ይበልጥ ያመሰቃቅለዋል ማለት ነው። ያ እንዳይሆን መጠንቀቅ ያስፈልጋል ዝርዝር ማውጣት ለትንንሽ እቃዎች ብቻ አይደለም እኮ ለህይወታችንም አስፈላጊ የሆኑ ነገሮችን ዘርዝረን እንይዝ የለ ለዛም ጭምር ስለሚጠቅመን ያንን ማድረጋችን በጣም ቆንጆና ተገቢ ነው ይሆናል ማለት ነው። እዚህ ይሄንን በማድረግ ማንም አይጎዳም ሁሉም ተጠቃሚ እንደሚሆን የታወቀ ነው። የዚህ ጥረት ማድረጉ ቆንጆ ነው ብዬ ነው የማምነው ማለት ነው። እንደዛ ጥረት የሚያደርጉ ሰዎችን በደንብ ማደናነቅ ያስፈልጋል መዋከብ መወዛገብ እንዳይኖር ያደርጋል ነገሮችን ይበልጥ ቀላል እንዲሆኑ የተቀላጠፈ ፈጣን አገልግሎት ማግኘት እንዲቻል ስለምረዳ ይሄን ማድረጉ በጣም ቆንጆና ተገቢ ነው ብዬ ነው የማስበውና የማምነው ማለት ነው። ስለዚህ የኔን የሚያደርጉ ሰዎችን በደንብ የማውቃቸው አሉ አንድ ለምሳሌ አንድ ጓደኛዬ የሚገዛቸውን እያንዳንዱን ነገሮች ጽፏል ሌላው ቀርቶ ማንን ማናገር ማንን ማግኘት እንዳለበት እንኳን የሚገልጽ ዝርዝር አለው ማስታወሻው ላይ ይጽፋል ማለት ነው። እና ምን ያህል ቀኑን ቀለል እንደሚያደርግለት ምን ያህል ነገሮችን የማድረግ አቅሙን ከፍ እንደሚያደርግለት ማሳያ ነው የሚሆነው ማለት ነው። ይሄ ስለዚህ በዚህ ረገድ ይበልጥ ሚዛናዊ መሆን እና አስፈላጊ እስከሆነ ድረስ የምንገዛቸውን እቃዎች ዝርዝር በማውጣት ነገሮችን ማከናወንና መፈጸም ይበልጥ ነገር ህይወትን ቀላል ስለሚያደርግ ይሄን ማድረጉን ልማድ ማድረግ መቻል አለበት። አንድ ሰው ግድ የማያደርገው እንኳን ከሆነ ከዚህ በፊት እንደ አዲስ ጀምሮ ማሳካት መቻል አለበት ማለት ነው። ይሄንን አምናለሁ እንደዚህ አይነት ነገር ላይ

ስራዎቼን በቅደም ተከትል አስቀምጣለሁ። የትኛው መቅደም፤ ይበልጥ አስፈላጊ የሆኑ ስራዎች አሉ፤ ያን ያህል ደም አስፈላጊ ያልሆኑ ስራዎች አሉ። ሁለቱም ደግሞ ጊዜ መውሰዳቸው አይቀርም። ስለዚህ ይበልጥ አስፈላጊ ለሆነ ነገር የማውለውን ጊዜ፤ ይበልጥ አስፈላጊ ላልሆነ ነገር ይበልጥ ጊዜ ከሰጠሁ አስቸጋሪ ይሆናል። ያኛው ስራዬ ይጎዳብኛል ማለት ነው፤ ይበልጥ አስፈላጊው ስራዬ ይጎዳብኛል። ያ ከሚሆን ይበልጥ አስፈላጊ ላልሆነ ነገር የማውለውን ጊዜ ለዚህኛው መጠቀም እንድችል፤ በቅደም ተከተል ማስቀመጡ ተገቢ ነው ብዬ ነው የማስበው። አንድ ነገር በቅደም ተከተል ከተቀመጠ፤ የትኛውን ከየትኛው ቀጥሎ ማድረግ እንዳለብን ግልጽ ይሆንልናል። ስለዚህ መወሳሰብ አይሆንም ማለት ነው፤ መወዛገብ አይኖርም ማለት ነው። በቀላሉ ማከናወን ስለምንችል ነገሮችን፤ እዚህ እንደዛ በማድረግ ረገድ ጥሩ ልማድ አለኝ ብዬ አስባለሁ። ጠዋት ተነስቼ ምን መስራት እንዳለብኝ አውቃለሁ። ለምሳሌ ጠዋት ተነስቼ የመጀመሪያ ተግባር ሊሆን የሚችለው ከለበስኩ በኋላ የአካል ብቃት እንቅስቃሴ ማድረግ ከሆነ፤ በእንቅልፍ የማሳልፈውን ጊዜዬን እቆጥባለው ማለት ነው ብዙ፤ እና በዛ ሰዓት ሌላ ነገር ላለማድረግ እሞክራለሁ ማለት ነው። በቀን ውስጥ የሚጓደለብኝ ነገር እንዳይኖር ያደርጋል ይሄን መሆኑ ማለት ነው። ሌላኛው ደግሞ፤ ቀጥሎ ቁርስ መብላት፣ ገላን በመታጠብ፣ የመሳሰሉ ነገሮች ካሉ ብዙን ጊዜ ቁርስ ከመብላት ገላን ማስቀደሙ የተሻለ ይሆናል ማለት ነው። ከበላሁ በኋላ ከምታጠብ፤ ከታጠብኩ በኋላ ብበላ ስለምመርጥ ማለት ነው። ስለዚህ እንደዚህ አደርግና ነገሮች ይበልጥ እንዳይወሳሰቡ ህይወትን ቀለል ለማድረግ፤ ሙከራ አደርጋለሁ ማለት ነው። ከዛ አለፍ ስል ደግሞ ቀን ላይ፤ ምንድነው የምሰራው የሚለውን በደንብ አጣራለሁ ማለት ነው። የምሳ ሰዓቴ የምሳ እረፍቴ ስንት ሰዓት ነው? ከዛ በኋላ ምንድነው የምሰራው፤ ምሳ ሰዓት ሳይደርስ በፊት ቀድሜ የምጨርሰው ስራ ምንድነው፤ የሚለውን እነዚህን ቅደም ተከትላቸውን አስቀምጣለሁ ማለት ነው። ስለዚህ የጠዋት ስራዬ፣ የከሰአት ስራዬ፣ ይለያያል ማለት ነው። እና ጠዋት መስራት ያለብኝን ከሰአት አልሰራም፤ ከሰአት መስራት ያለብኝን ደግሞ ጠዋት አልሰራም። ሌላው ደግሞ የ ማታ ላይ ምንድነው የምሰራው? ማታ ስራ የምሰራ ከሆነ፤ ወደ ቤት ከገባው በኋላ ምንድነው የምሰራው? ከመተኛቴ በፊት ምንድነው የምሰራው? ምናልባት ደግሞ የምሰራችሁ ስራዎች አንድ፣ ሁለት፣ ሶስት ሊሆኑ ይችላሉ በመጀመሪያ የምሰራው ስራ የትኛው የትኛው ነው? እንቅልፌን የማይሻማብኝ፣ አይኔን የማይጎዳ፣ ምሽት ስለሆነ ነገሮችን ቀለል አድርጌ ህይወትን መምራት እንድችል የምረዳኝ፤ የትኛው ስራ ነው? የሚለውን ቀድሜ እሞክራለሁ። ሌላው ደግሞ ከመተኛቴ በፊት የምጠቀማቸው ነገሮች ካሉ፤ የትኛውን ላስቀድም? የትኛውን ልተው? የትኛው ወደኋላ ይቅር? የሚለውን መለየት ያስፈልጋል። እሱ ካልተለየ ይበልጥ ነገሮች ይበላሻሻሉ፤ ውስብስብ ያለ ይሆናል ማለት ነው። እና ያ እንዳይሆን ይከላከላል ስራን በቅደም ተከተል ማስቀመጥ፤ ስለዚህ ይሄን ለማድረግ የተቻለኝን ሁሉ ጥረት በማድረግ ነገሮችን መመደብ እችላለሁ ማለት ነው። አንደኛ በቀን ውስጥ የማስቀምጣቸውን በዚህ መልኩ መዳድባለው። ሌላው ደግሞ በየቀናቱ የማደርጋቸው ነገሮች ካሉሳ የሚለው ነው፤ በየቀኑ ለምሳሌ ሰኞ የምሰራው ስራ ምንድነው? ማክሰኞስ የምሰራው ስራ ምንድነው? እሮብ የምሰራው ስራ ምንድነው? ሀሙስ፣ አርብ፣ ቅዳሜ፣ እሁድ የምሰራው ስራ ምንድነው? የየቀናቱ በተለያየ ምድብ ማስቀመጡ ነገሮችን ቀለል እንዲሉ ያደርጋል ማለት ነው። እና ቀናቶች አይባክኑም፣ ጊዜ አይባክንም፣ ተገቢው ስራ ይሰራል፤ የተንጠለጠለ ነገር አይሆንም፤ ስለዚህ እንደዚህ እንደዚህ ነገሮች እንዳይወሳሰቡና ህይወትን አቅጣጫ ባለው መልኩ ለመምራት ይረዳሉ ማለት ነው፤ እና ይሄን ለማድረግ የተቻለኝን ሁሉ ጥረት የማደርግ አይነት ሰው ነኝ ማለት ነው። በዚህ መልኩ ነገሮችን ለማሳመር እሞክራለሁ። አንድን ስራ በጊዜው ሰርተን ስንጨርስ፤ የሚሰማን ደስታና እርካታ ይለያያል። ስለዚህ ስራው ተሰርቶ ሲያልቅና መሰራት ሲገባው ያ ነገር ደግሞ ሲቀር በጣም ነገሮች ይለያያሉ፤ ስብስብ ያለ ነገር ይሆናል ማለት ነው። ስለዚህ ህይወትን ከማወሳስብ ስራዎችን በቅደም ተከትል አስቀምጬ ብሰራቸው የተሻለና ጥሩ ይሆናል።

ጥቅማ ጥቅሞች እንደየስራው ይለያያሉ። ለምሳሌ ከስራዬ የማገኛቸው ጥቅማ ጥቅሞች ይኖራሉ። ለምሳሌ አንድ ሰው መስሪያ ቤት ስሰራ ያ መስሪያ ቤት ለሰራተኞቹ ቤት የሚሰጥ ከሆነ እዚህ ከዛ ተጠቃሚ ይኮኗል ማለት ነው። በዚህ ላይ እናተኩርና መስሪያ ቤቴ የሚያደርግልኝ ድጋፍ አለ። ቤት ክራይ ይከፍሉልኛል። አንዳንዴ ደግሞ ወር የወሩ መጨረሻ ላይ አስቤዛ የመሳሰሉ ነገሮችን ለመግዛት የሚያገለግል የተወሰነ ገንዘብ ይሰጣሉ እንደ ጉርሻ ማለት ነው። ጥሩ ለሰራ ሰው የሚሰጥ ጉርሻ አለ። እሱ አንድ እንትን ነው። እና ሌላው ደግሞ ተጨማሪ ሰዓት የሚሰሩ ሰዎች ተጨማሪ ገቢ ጉርሻዎችን የመሳሰሉ ነገሮችን ያገኛሉ ማለት ነው። እንደ አይነት ጥቅማ ጥቅሞችን ለመጠቀም ጥረት ማድረጉ ትገቢ ነው ብዬ ነው የማስበው ማለት ነው። እኔ እንደኔ እንደዛ አደርጋለሁ ማለት ነው። እና አንዳንዴ የምሰራበት መስሪያ ቤት ሌሎችን እንዳሰለጠን የሆነ ነገር እንዳደርግላችሁ ይነግረኝና እንደ ጉርሻ አይነት ጥቅማ ጥቅሞችን ይሰጠኛል ማለት ነው። ስለዚህ ያንን ለማግኘት ጥረት አደርጋለሁ ስራዬን በአግባቡ ስሰራና እነሱ ከሚጠብቁት በላይ አስደሳች ውጤት ሳመጣ እነሱ ያን ነገር ስላደረኩ ጥቅማ ጥቅሞቼን ይሰጡኛል ማለት ነው። ወይም ደግሞ ያበረታቱኛል ያደንቁኛል ጉርሻ ማግኘት እንድችል ይረዱኛል። በዚህ መልኩ ይሄንን ያደርጋሉ። እና እኔም ይሄንን ለማድረግ የተቻለኝን ሁሉ ጥረት ካደረኩኝ እነዛን ጥቅማ ጥቅሞች አገኛለሁ ማለት ነው። አንዳንዴ የነዳጅ ወጪ መሸፈን ሊሆን ይችላል። የትራንስፖርት የጉዞ ወጪዎችን የመሳሰሉ ነገሮችን መሸፋፈን ይኖርብናል መሳሰሉ ነገሮች እንደ ድርጅቴ እንዳለው እንትን ማለት ነው። እንደ አቅርቦቱና እንደ ዝግጅቱ ያንን ነገር ለመጠቀም ጥረት አደርጋለሁ ማለት ነው። እነሱ እስከ እስከረዱኝ እስከአበረታቱኝ ድረስ ያንን ነገር ከማድረግ መቼም ወደኋላ የሚል አይነት ሰው አይደለሁም ማለት ነው። እነዛ ጥቅማ ጥቅማ ውስጥ ደግሞ ምንድነው የሚያስገኘውልኝ ጥቅም? አንደኛ ወጪዬን በሚገባ አንድ ሸፍን ይረዱኛል ለተለያዩ ነገሮች ከደሞዜ በማወጣው ወጪ ይልቅ እነሱ ያደረጉት ነገር እነሱ የሰሩት የሰጡኝ ጥቅማ ጥቅም ያንን እንዲሸፍን ያደርጋል ማለት ነው። እዚህ ያንን ነገር ካገኘው በኋላ ተጠቃሚ መሆኔ ግድ ነው የሚሆነው ማለት ነው። ወጪ ደግሞ ቀነሰ ማለት አንድ ሰው ገቢው ይከፍላል ማለት ነው። ወይም ደግሞ ያን ነገር መቆጠብ ይችላል ማለት ነው። ስቆጥብ ለሌላ ነገር ማዋሉ አይቀርም። እዛ የቆጠባቸው ወጪዎች የመጀመሪያ በጥቅማ ጥቅሙ ዋናውን ስለሸፈነ በቀሩት ደግሞ ሌሎች ነገሮችን ማድረግ ይችላል ማለት ነው። እንደ ዋና ገቢ ምንጭ ይሆናል ማለት ነው። ስለዚህ ያንን ለማድረግ የተቻለኝን ሁሉ ጥረት አደርጋለሁ። አንዳንዴ ምክር ስሰጥ ወይም ሌሎችን ስረዳ የሆነ ነገር ሳደርግላቸው ተጨማሪ ጉርሻ ይሰጠኛል እና ያ ደግሞ ተጨማሪ ጥቅማ ጥቅም ሆነኝ ማለት ነው። እነዛን ለማድረግ ጥረት በማድረግ ጥቅማ ጥቅሞችን በዚህ መልኩ በማግኘት ህይወትን ቀለል ለማድረግ እሞክራለሁ ማለት ነው። ከጎን እንደሚገኝ ገቢ እንደማለት ነው። ጥቅማ ጥቅሞች ሲገለጽ ከጎን የሚገኝ ተጨማሪ ገቢ እንድማለት ነው። ህይወት በአንድ ነገር ብቻ ልሸፈን አይችልም ለተለያዩ ነገሮች ብዙ ውጪዎች ላይ አስፈልገው ነው። ይችላሉ ስለዚህ እነዛን ውጪዎች ደግሞ ከተለያየ መንገድ ከተለያየ መንገድ ገቢ ካልተገኘ ወይም ተጨማሪ ነገር ካላገኘን ሊኖር አይችልም። ያ ስለዚህ እኔም ብልጥ በመሆን ያንን ነገር ለማግኘት እሞክራለሁ። ቀላል ነው። ተጨማሪ ጥቅማ ጥቅሞችን ለማግኘት ጥረት ማድረግ ቀላል ነው። አንድ ሰው ታማኝ ከሆንክለት ወይም የሆነ ነገር ካደረክለት ሰው ተደስቶ ሊያደርግ ይችላል ያንን ነገር ማለት ነው። ከሚጠበቅብህ በላይ አልፌህ ከሰራህ ወይም ሀቀኛ ከሆንክ። ግልፀኛ ከሆንክ በዛ ነገር ላይ ሰው ከሚታሰበው በላይ ያንን ነገር ሊያደርግልህ ፈቃደኛ ነው አይሰስትም። አይቆጨውም ያንን ያደረከው ነገር ምክንያቱም አንተም ትልቅ ዋጋ ያለው ነገር ስለሰጠህ ማለት ነው።

በበጋ ወቅት አካባቢዬ ላይ ፀሀይ ይበዛል ሙቀት አለ። እንደዚህ በዛን ሰዓት እኔ የማደርገው ቢያንስ ከሙቀቱ ጋር የሚስማማ ነገር ነው ለምሳሌ። ሞቃታማ የሆነ አካባቢ ላይ መለበስ ያለበት ልብስ። ስስ ልብስ ነው እንደ ከነተራ ያለው ስስ ልብሶችን ነው። ስለዚህ እነዛን ልብሶች አንደኛ አንድ አለውኝ ቼክ አደርጋለሁ። እነዛን ልብሶች ካልለበስኩ ሙቀቱ ስለሚያስቸግረኝ ማለት ነው። እና ስራውን ተገቢ በሆነ መንገድ እንዳልሰራ ስለሚያደርገኝ። ሌላው ቀርቶ ቤት ውስጥ ራሱ ሙቀት የሚያስቸግር አይነት ከሆነ ማንኛውንም ተግባር ማንቀሳቀስ ቀላል አይሆንም ነገሮች ይወሳሰባሉ ከባድ ይሆናሉ፣ ያንን ለመቅረፍ ቀለል ያሉ ልብሶችን ለመልበስ ጥረት አደርጋለሁ። አንዱ የማደርገው ነገር እሱ ነው። ሌላኛው ምንድነው? የማደርገው ስራ በደንብ መሰራት ያለበት በዚህ ጊዜ ነው ብዬ ነው የማስበው። እኔ ከቤት መውጣት ቀላል ስለሚሆን ማለት ነው። አንደኛውም ሌሎችን እንቅስቃሴዎችን ማድረግ ያን አስቸጋሪና ከባድ አይሆንም። ስለዚህ ስራዎችን በደንብ በዛች ሰዓት በደንብ ወጥሬ ሰርቼ ከረምቱን ማረፍ ማረፍ ክረምቱን ወደ መዝናናት እንደዛ ነው። የሚመቸው በጋ ላይ መዝናናት ደስ አይልም ብዙም ጊዜ አልወድም በጋ ላይ መዝናናት ክረምት ላይ መዝናናት ነው የሚመቸኝ። በጋ ላይ ሌላ ብዙ ጊዜ ወጪ ላለማውጣት ጥረት አደርጋለሁ ብዙ ወጪዎች ላለማውጣት እንደውም በዛ ሰዓት የሚያስፈልገው ገቢ ማሳደግ ነው እንጂ ወጪ አይደለም። እዚህ ገቢዬን የሚያሳድጉልኝ የተለያዩ አጋጣሚዎችን ለመፍጠር ጥረት አደርጋለ፣ ሁ እና ይሄ ደግሞ እንዲህ ማድረጉ ይበልጥ ምቹ ቀላል ተስማሚ እንደሆነ ይሰማኛል። ከክረምቱ ጊዜ ይልቅ የበጋው ጊዜ ገቢየን ይበልጥ ማሳደግበት ነው ብዬ ነው የማስበው ለምን የንግድ እንቅስቃሴዎች ይበልጥ የሚቀላጠፉበት ጊዜ ስለሆነ ማለት ነው። ሌላው ደግሞ ክረምት ላይ ካለው ይልቅ በጋ ላይ ለስራ ነገሮች ምቹ ናቸው። ክረምት ዝናብ ይሆናል ጭቃ ይሆናል ብዙ ነገሮች ይኖራሉ። እና እያ ደግሞ ወደ ውጭ እንዳንወጣ ወደ ውጭ ወጥቼ ስራ እንዳልሰራ እንቅፋት ማለት ነው። ስለዚህ ያንን እንቅፋት ደግሞ ማለፍ ቀላል አይደለም። መተኛ የመሳሰሉ እረፍት ማድረግ የመሳሰሉ ነገሮች ናቸው። በዛ ሰዓት ወደ አእምሮአችን ብቅ የሚመጡት እዚህ ያ ደግሞ ስራችን ላይ ምን አልተጽኖ ሊያሳድር እንደሚችል ግልጽ ነው። ያ ከሚሆን የበጋዋን ጊዜ እንደፈለግን መንቀሳቀስ ስለምንችል የበጋዋን ጊዜ በደንብ መጠቀሙ ተገቢ ነው ብዬ ነው የማስበው። ትክክል ነው ብዬ ነው የማስበው። ስለዚህ የበጋዋን ጊዜ በደንብ በስራ ለማሳለፍ እና ገቢ የተጨማሪ ገቢ በዛ ሰዓት ለማግኘት ጥረት በማድረግ ያቺኛዋን ጊዜ ተጠቅሜ ሌላኛውን ጊዜ ደግሞ በመዝናናት አሳልፋለሁ ማለት ነው። ሌላኛው ደግሞ በጋ ጊዜ ምቹ የሚሆነው ጉዞ ምናልባት የሆነ የሚሄድበት ቦታ ካለ ጉዞ ማድረግ ቀላል ነው የሚሆነው። መንገዱ አይበለሻሸም ቀጥና ለጥ ያለ ስርዓታማ ይሆናል። እዚህ ያንን ነገር ማድረጉ ቆንጆና ተገቢ ነው ብዬ ነው የማስበው። በጋ ጊዜ መጓዝ ሌላ የሚሄድበት ካለ እሱን አሳክቼ መመለሱ ጥሩ ነው ብዬ ነው የማስበው፣ እና ከዛ አንፃር እነሱን ነገሮች ለማድረግ የተቻለኝን ሁሉ ሙከራ አደርጋለሁ። ቀላል አይደለም እንቅፋት የሚሆኑ ነገሮች ይኖራሉ የበጋውም ወቅት ላይ ለምሳሌ ሙቀት አንድ ነው ብለን አንድ ሁለተኛ ደግሞ አባራ የመሳሰሉ ነገሮች ይኖራሉ ብናኝ ነገሮች ይኖራሉ ድካም ይኖራል። ስለዚህ ከዛ የተነሳ ነገሮችን ማድረግ ቀላል ላይሆን ይችላል በዛች ጊዜ ማለት ነው፣ ስለዚህ ያንን ተገቢ እና ታሳቢ ባደረገ መልኩ ለመንቀሳቀስ ጥረት ማድረጌ ቆንጆ ነው ብዬ ነው የማስበው። ተገቢ ነው ብዬ ነው የማስበው፣ ብልህ ካልሆንክ እና በዛ ሰዓት ጊዜን በአግባቡ የማትጠቅም አይነት ሰው ከሆንክ ነገሮች ይበልጥ ይበለሻሻሉ በጣም የተወሳሰበ ይሆናል ማለት ነው፣ እዚህ ያ እንዳይሆን የተቻለኝን ሁሉ ለማድረግ ጥረት አደርጋለሁ። እስከዛሬ የተጠቀምኳቸውን የበጋ ወቅት ሳስብ በጣም የሚያረኩ ናቸው። ያንን ደግሞ ዝም ብሎ ከማለፍ ይልቅ እየተገበሩ ራስህን ዞር እያሉ እየገመገሙ እዚህኛው በጋ ምን ላድርግ ባለፈው ምን አድርጌ ነበር ያጎደልኩት ነገር አለ ወይስ ማሟላት ያለብኝ ነገር አለ። ወይስ አድናቆት ይገባኛል ለራሴ እስካሁን ምን አድርጌያለሁ የመሳሰሉትን በማለት

ምግቤን ለሌሎች ማካፈል እወዳለሁ። አብሮኝ ሰው ቢበላ ደስ ይለኛል ብዙን ጊዜ ማለት ነው። ለብቻ ስበላ ያለው ስሜት እና ከሰው ጋር ስበላ ያለው ስሜት አንድ አይደለም። ብዙን ጊዜ ከሰው ጋር ስትበላ ነገሮች ደስ እላለሁ ለምሳሌ አንድ ሰው ጋብዤ እቤቴ ወይም ደግሞ ውጪ የሆነ ምግብ ቤት ላይ ጋብዤው ስበላ እና እንደጋበዝኩት ስስ ስለሚሰማኝ ደስ ይለኛል። ያንን ሰው ማድረግ አንደኛ ረድቼው ሊሆን ይችላል ያንን ሰው ሌላው ደግሞ ምናልባት ያስፈልገው ይሆን ነበር ያ ነገር ከዛ አንፃር ደስ ይለኛል። ሌላው ወዳጅነትን ስለሚያጠናክር ነው ደስ የሚለኝ ሌሎች ለሌሎች ምግብን ማካፈል ከዛ ሰው ጋር ያለህን ቁርኝነት ከፍ ያደርገዋል። እና ይሄን ደግሞ ማንም የሚጠላ የለም ለሰው ልጅ ለሰው ልጅ ሰው ያስፈልጋል ወዳጅ ያስፈልጋል። ስለዚህ ያንን የማደርግበትን አጋጣሚዬን ስለሚያሰፋልኝ እሱን መንገድ እጠቀማለሁ እና ብዙዎች እንዴ እንትን እንድሉ አደርጋለሁ ምግቤን እንዲካፈሉ አደርጋለሁ። ለምሳሌ ይሄንን የማደርገው ብዙን ጊዜ ቀን ወይም አመሻሽ ላይ ነው እዚህ አመሻሽ ላይ ከሰዎች ጋር ለመገናኘት ጥረት አደርጋለሁ። አንዳንዴ ጓደኞቼን እጠራቸዋለሁ ወይ እነሱ ወዳሉበት እሄዳለሁ ተያይዘን እንወጣና ያን ነገር እናደርጋለን ተያይዘን ከወጣን በኋላ ከእነሱ ጋር አንዳንድ ነገሮችን በልተን እኔም የተቻለኝን በተቻለኝ መጠን ለመክፈል እና በጉዳዩ ለመቀላቀል ጥረት አደርጋለሁ ማለት ነው። በዚህ መልኩ ሚጊቤን ለሌሎች አጋራለሁ ሌላው ጊዜ ደግሞ ቤት ነው ቤት ራሴ እሰራና እጋብዛቸዋለሁ እነዛን ጓደኞቼን ማለት ነው። መጥተው ከእኔ ጋር መጥተው ያንን ነገር እንድሰሩ አንዳንዴ ደግሞ በዚህ መልኩ ነው የምረዳቸው ማለት ነው። በቀላሉ ይመጡና ቤት ውስጥ አብረን እንሰራለን ምግቡን ከዛ አብረን እንበላለን ማለት ነው። ሰርተህ ብላም ብዬ አንዳንዴ እንደዛ የማደርግበት ጊዜ አለና ያንን ነገር ለማድረግ ሁሌም ጥረት አደርጋለሁ ማለት ነው። በዚህ መልኩ ሲሆን አንተባደረከው ነገር ሰዎች ተደስተው ሲሄዱ ካንተ ቤት ደስ ብሏቸው ሰዎች ሲወጡ በመስተንግዶህ ሲረኩና እንደዛ እንደተሰማቸው ስትገነዘብ በጣም ትደሰታለህ። ማንም ሰው ይሄን ይሄን ስሜት ይፈልገዋል እዚህ ማንም ሰው እኔን ስለሚፈልግ እኔም እንደዛ ለማድረግ ጥረት አደርጋለሁ ማለት ነው። ያ ካልሆነ ከሰው ጋር ይበልጥ መግባባት ከሰው ጋር ይበልጥ ጊዜ ማሳለፍ ወዳጅነትን ማጠናከር የመሳሰሉ ነገሮች ከባድ ይሆናሉ። ሌላው ማህበራዊ ህይወትን ነው የሚያጠናክረው ነገር እና ማህበራዊ ህይወቱ ደግሞ የትኛውም ሰው ቢቀጣጠል ደስ ይለዋል። ህይወቱ ከሌሎች ጋር ያለው ቅርኙነት ከሌሎች ጋር ያለው ግንኙነት ደስ ደስ የሚል እንዲሆን ከፍ ድል ማንም ሰው ይፈልጋል። ለምን ነገሮች እንደዛ ሲሆኑ በችግር ጊዜ ደራሽ የክፉ ቀን የሚሆን ወዳጅ መከታ ዘመድ እናገኛለን። ያ እንዲሆን ያደርጋል እና ከዚህ አንፃር ይመቸኛል ደስ የሚል ጊዜ የማሳልፍበትን አጋጣሚ እንደምፈጥር ይሰማኛል በደስታም ጊዜም በሀዘን ጊዜም ደራሹ ሰው ነው ለሰው በጣም ወሳኙና ተንከባካቢው ሰው ነው ስለዚህ ያ እንዲሆን ያደርጋል እና ይሄንን በጣም እወደዋለሁ ማለት ነው። ስለዚህ ጓደኞቼ ሲደርሱልኝ ሲመለከት እኔም እንዲደርስላቸው እነሳሳለሁ እኔ እኔ መጋበዝ እፈልጋለሁ ሌሎችም እንዲጋበዙ ማድረግ አለብኝ ማለት ነው። ሰዎች እንዲያደርጉልኝ የምፈልገውን ነገር ለነሱ ማድረግ ተገቢ እንደሆነ ስለማምን ማለት ነው። ስለዚህ በዚህ መልኩ ከሰዎች ጋር ተግባብቶ ጊዜ ለማሳለፍ በጣም ቆንጆ ነው ብዬም ስለማምን ተገቢ ነው ብዬ ስለማምን ይሄንን ለማድረግ ሁሌም የተቻለኝን ሁሉ አደርጋለሁ ማለት ነው። ይሄ አንዳንዴ ስስታም መሆን ጥሩ አይደለም እዚህ ከሰው ጋር ይበልጥ ለመተዋወቅ ይበልጥ ወዳጅነት ለማጠናከር እና በብዙ መንገድ ነገሮችን ያስውበዋል ማለት ነው። ይሄን የሚጠላ ማንም የለም ስለዚህ ከዚህ አንፃር ደስ የምል ነገር ለመምራት ስለምረዳ

አዎንታዊ አስተ አስተያየት ብዙን ጊዜ ተቀብዬ አውቃለሁ በጣም ብዙ ጊዜ ማለት ነው። እንደውም ከአሉታዊ ይልቅ አዎንታዊ አስተያየቶች ናቸው የሚበዙት ወደ እኔ ከምመጡ ማለት ነው። ስራ ሰርቼ ያንን ስራዬን ሰዎች አስተውለው ሲያደንቁኝ ጎበዝ ጥሩ አድርሀል ሲሉኝ ደስ ይለኛል። ደግሞ ሌሎች ስራዎችንም ለመስራት ያለኝን ጉጉት ፍላጎቴን ሁሉ ነገርን ያቀጣጥለዋል እና ከዛ አንፃር ይበልጥ ልዩ ነው ብዬ ነው የማምነው። እንደዛ ነገሮችን ማድረጉ ማለት ነው። እዚህ አዎንታዊ አስተያየት በተደጋጋሚ የተቀበልኩት ነገር ነው። ለምሳሌ የሆነ ስራ ከሰራሁ በኋላ የሆነ ጊዜ ምን ገጠመኝ? ጎበዝ በጣም ትችላለህ ይሄን ያደረከው ከልብህ ነው ይሄን ማስተዋል ችለናል ከልብ እናመሰግናለን ብለው ወረቀት ሰጥተውኝ አውቃለሁ እና እውቅና ማግኘት በጣም ደስ የምል ነገር ነው። ይሄንን ካገኘው በኋላ ስራዬን በተገቢው መልኩ መስራት እንድችል ከልቤ እየሰራሁ እንደሆነ እንዲገነዘብ አደረገኝ። እና ይበልጥ ያንን ስራ ሌላ ጊዜም ለመስራት እንድነሳሳ አደረገኝ። እና ሌሎችም ጥሩ ምሳሌ እንደሆንኩ ስሰማኝ ያን ነገር በማድረግ እጅግ ትልቅ ክብርና ሀሴት ተሰማኝ ማለት ነው። እዚህ ይህንን በማድረጌ ኩራት በራሴ ላይ ኩራት ተሰምቶኛል ደስ ደስ ብሎኛል እጅግ ማለት ነው። አንዳንዴ ሰዎች ወቀሳ ስትሰጣቸው ሳይ ግርም ነው የምለኝ ማለት ነው። ለምንድነው ከልባቸው ያንን ነገር ያላደረጉት? ለምንድነው ስራቸውን በአግባቡ ያልሰሩት? ያ አሉታዊ አስተያየት ለምን ተሰጣቸው አዎንታዊ ማድረግ እኮ ይችሉ ነበረ የሚለው ስሜት እንድትሰማኝ ያደርጋል እና። ለምን ብዬ ለምን እንድትጠይቅ አድርጎኛል ያ ነገር ለራሴ ለምን እንዲህ ያደርጋሉ ሰዎች? ቀላል እኮ ነው ማስተካከል ይቻላል መቀየር ይቻል ነበር ነገሮችን ብዬ እንዳስብ አድርጎኛል ማለት ነው። እና ብዙዉን ጊዜ በጣም በእጅ ያለ ነገር ነው ነገሮችን የሚያበላሸው በቀላሉ ማስተካከል የምንችለው ነገር ማለት ነው። ያልጠየቀነውን እንኳን ሰው ሲያደርግ በጣም ደስ ይላል። ያልተጠየቀውን ነገር አድርጎ ነገሮችን ይበልጥ ቀላል እና ተወዳጅ ማድረግ እየቻለ ለምን ነገሮችን እንደሚያወሳስብ ግራ ነው የምገባኝ እኔ ራሴ ማለት ነው። ሰው እንዲወድህ ደግሞ ጥሩ ነገር እንዲገጥምህ ከተፈለገ ማድረግ ያለብህ ትንሽ ነገር ነው። በቃ ከሚጠብቅብህ በላይ ማድረግ ብቻ አልፈህ የሆነ ነገር አልፈህ ማድረግ እንደዛ ስታደርግ የሰው ልጅ በጣም ነው የሚደሰተው አንተ በምትሰራው ስራ እና ያኔን በቀላሉ ማግኘት ይቻላል። ትንሽዬ ጥረት ማድረግ ብቻ ነው ከዚህ የሚገኘው ማለት ነው። እና ብዙን ሰዎች ይሄን ሳያዩ ሳይገነዘቡ ቀርተው ነገሮችን ይበልጥ ሲያወሳስቡ በጣም የሚያደንቀኝ ነገር ነው። የሰው ልጅ ጥበቡ አዎንታዊ ነገሮችን እንዲያገኝ ማድረግ የሚያስችሉ ነገሮች በጣም ጥቂት ናቸው። በጣም ትንሽ ናቸው ውለታ እንደ ውለታ የምቆጥረው ማለት ነው። አንድ ላስተናገደ በጣም የቆየ ሰው ትንሽ ጉርሻ እንኳን ብታደርግለት በጣም ይደሰታል። ከሚባለው በላይ ይፈነድቃል ማለት ነው ትንሽ ነገር እኮ ነው ያደረክለት ምንም አንተን የሚጎዳ ነገር አላደረክም። እና ሶ ያን ያህል ነው የሚደሰተው ያን ያህል ለደስታ ቅርብ ነው ያን አህል ለስሜት ያን አህል ነገሮችን ቀለል አድርጎ ለማየት ቅርብ ነው እና ለምን እንደሚያወሳስቡ ግራ ነው የሚገባኝ እኔ በጣም ነው ግራ የሚገባኝ። እዚህ ከዚህ አንፃር ነገሮች እንደዛ ባይሆን ባይሄዱ በጣም ቆንጆ ነበረ ነገር ግን ያንን አይረዳም ሰው ነገሮችን ይበልጥ ያወሳስበዋል። አላውቅም ለምንም እንዲ እንደሚያደርጉ ግራ ነው የሚገባኝ ስለዚህ በቀላሉ መልካም ለሰዎች በማድረግ። መልካም አስተያየት አዎንታዊ አስተያየት መጠቀም ማግኘት ይቻል ነበረ በቀላሉ ያን ነገር ማድረግ ይቻል ነበረ። ግን ብዙዎቹ ይሄን ስለማያደርጉ ሲወሳሰብባቸው ሲወቀሱ ሲነቀፉ እንሰማለን ማለት ነው። ጎበዝ ጀግና በርታ ይሄን አድርገሃል አስደስተኸኛል። ሌሎችም በአንተ ተደስተዋል። ለምሳሌ ይሄ መልካም ባህሪህ ለእኛም ምሳሌ ሆኗል። ይሄን ነገር ማደረግህን ቀጥል በርታ ጀግና ስሎ ማንም ሰው ነው የሚደሰተው ሁሉም ሰው ማለት ነው። ይሄን የሚጠላ ማንም የለም እና ይሄን በማድረግ ነገሮችን ቀለል ማድረግ ብቻል ተገቢ ነው ብዬ የማምን አይነት ሰው ነኝ። እስከዛሬም ለተሰጡኝ አስተያየቶች አስተያየት ሰጪዎችን

የምወደው መጽሐፍ የልብ ወለድ መጽሐፎች ይመቹኛል የልብ ወለድ መጽሐፍ በጣም እወዳለሁ። እዚህ አጓጊ የሆኑ ልብወለዶችን። ልብ አንጠልጣይ የሆኑ ልብወለዶችን በጣም ነው የምወደው እና። ከዚህ በፊት አነባቸው ነበረ ለምሳሌ የሲድኒ ሽልደን የስለላ ደርሰቶችን በጣም እወዳቸው ነበረ። ብዙን ጊዜ የሚስበኝ አይነት ርዕስ ስለሆነም ጭምር ይመስለኛል አላውቅም እነሱን በጣም እወዳቸው ነበረ። ከዚህ በፊት ይሄንን መጽሐፍቶች በተደጋጋሚ አንብቤያችኋለሁ ቤቴም ነበሩ ከሰውም እየተዋስኩ አነብ ነበር የገዛኋቸውም ነበሩ። የምወደው መጽሐፍ እሱ ነው አንዱ ማለት ነው። ለምን አንድ ታሪክ ከስለላ ጋር ሲያያዝ ቀልቤን የመሳብ አቅም አላቸው ከፍተኛ የሆነ ቀልቤን የመሳብ አቅም አላቸው። እና ያንን አደርጋለሁ ብዙውን ጊዜ ማለት ነው ስለዚህ ሰዎች ልባም የሚያንጠለጥል ነገር የተንጠለጠለ ታሪክ ደስ ይላቸዋል ብዙውን ግዜ እኔም እንደዛ ነኝ እና ልብ የሚያንጠለጥሉ የሚስቡ ታሪኮችን የስለላ ታሪኮችን ሳይ ደስ ይለኛል። አንድ ሰው ወደ አንድ ሀገር ተልኮ የሆነ መረጃ ቆፍሮ እንዲያገኝ ወይም አንድ የተደበቀ ምስጢር እንዲደርስበት ለማድረግ ሰዎች ያንን ይልካሉ ከዚህ ያም ሰው ሄዶ ያንን የተሰጠውን ተልእኮን ለመፈጸም ብዙ ጥረት ያደርጋል። ያን ነገር አድርጎ ይመጣል እና ያንን እዛ በሄደበት ጊዜ ደግሞ የሚደርሱበት ውጣ ውረዶች አሉ ነገሮች ይበልጥ ይወሳሰቡበታል ግራ ሚያጋቡ ነገሮች ይገጥሙታል ህይወቱን አደጋ ላይ ሚጥሉ ነገሮች ይገጥሙታል። ምናልባት እሱ የተላከ እየፈለገ ያለው መረጃ ራሱን የሚያስገድል ይሆንና ራሱን ለማስመለጥ ጥረት ያደርጋል በዛ በስለላ መጽሐፍ ውስጥ ማለት ነው። ስለዚህ ያ ያን ማየት በጣም ደስ ይለኛል ያስደስተኛል እኔን ማለት ነው። እንደዛ አይነት ታሪኮች እኔ በአንተ ውስጥ የመቀረጽ ሀይል አላቸው በልብ ውስጥ የሆነ ነገር የማሳደር ሀይል አላቸው። እና ያንን በእጅጉ የምወደው ነገር ነው ማለት ነው። እንደዛ በማድረግ ነገሮችን ቀላል ለማድረግ ጥረት አደርጋለሁ እና በዚህ መልኩ በውስጤ የሆነ ተጽዕኖ ማሳደር ስለቻሉ በጣም እወዳቸዋለሁ። እንደዚህ አይነት ታሪኮችን ማለት ነው በዚህ በኩል ማለፌ በጣም ቆንጆ ነገር ይፈጥርልኛል እና እሱን በጣም አብዝቼ የምወደው ነገር ይሆንብኛል ማለት ነው። እንደዚህ እንደዚህ የሆኑ ነገሮች ያስደስቱኛል እና የሲድኒ ሺልደንን የስለላ መጽሐፍቶች እነዛን እወዳቸዋለሁ እማነበው ብዙውን ጊዜ በመጽሐፍ መልክ አይገኝም በመስመር ላይ ነው የማነባቸው እንተርኔት ተጠቅሜ ማለት ነው። በፒዲኤፍ መልክ እነዛን መጽሐፍቶች በፒዲኤፍ መልክ ነው የማነባቸው ያገኘሁት ነበር የተጻፈ በወረቀት የተቀመጠ ፋይል እሱን ለማግኘት ጥረት አድርጌ ተሳክቶልኝ ያውቃል ብዙውን ጊዜም ይሸጣሉ እርግጥ ውጪ አሉ በብዛት አሉ። እሱን ተጠቅሞ ነገሮችን ቀለል ማድረግ ይቻላል ማንበብ ይቻላል ረጅም ሰዓት የሚወስዱ ናቸው ለማንበብ አንዳንዴ ገጾቹ በጣም ብዙ ይሆናሉ። አንዳንዴ በጣም የተወሳስበ ይሆናል ረጅም ይሆንና ታሪኩ አንደኛው ሳትቀጥል ሌላኛው አንደኛውን ሳትጨርስ ሌላኛው ይመጣሉ እነዛን ሁሉ ተሻምቶ ማድረስ ትንሽ አስቸጋሪ ሊሆን ቢችልም ነገር ግን በተቻለ አቅም ያንን ለማድረግ ጥረት ማድረጉ ቆንጆ ነው ብዬ ስለማምን እነሱን ነገሮች ለማድረግ ጥረት አደርጋለሁ። በዚህ መልኩ ነገሮች ከመወሳሰባቸው በፊት መጽሐፍቶች አይምሮን ደግሞ ይበልጥ ቀላል ጥርት የማድረግ ነገር ስላላቸው ያንን አደርጋለሁ ሌላው መጽሐፉን እንድወድ የሚያደርገኝ ነገር እልህ የሚያስዝ መሆኑ ነው። እልህ ያሲዛሉ ታሪኩ ቶሎ ማለቅ የለበትም እዚህ እልህ ውስጥ ስለሚከቱ ሳልጨርስ አልተውም በሚል መንፈስ ያን ነገር መጽሐፉን እስከ ጥጉ ለማንበብ አጋጣሚውን ያሰፋል ማለት ነው። ስለዚህ እልህ ውስጥ የሚከቱ መጽሐፍቶች ስለሆኑ ያንን ነገር በማድረግ ጊዜዬን ይበልጥ በመስጠት ይበልጥ መጽሐፍቱን ይበልጥ እንድወደው እና እንዳነበው ስለሚገፋፋኝ ያን ነገር ሁሌም አደርጋለሁ። እስከዛሬ በጣም በርካታ በቁጥር ሊገለጹ የማይችሉ መጽሐፍቶችን አንብቤያለሁ ከዝ ሌላ ጊዜም

ገንዘብ እቆጥባለሁ ገንዘብ ካልተቆጠበማ ነገር ተበላሸ ማለት እኮ ነው ስለዚህ ብዙን ጊዜ ገንዘብ መቆጠብ ተገቢ ነው ብዬ ነው የማምነው ማለት ነው። ወጪን ለማብቃቃት እጠቅማለሁ እዚህ ወጪ ካልተብቃቃ ወይም ደግሞ ለየትኛው ነገር የትኛው ውጪ መውጣት አለበት የሚለው ነገር ይበልጥ ግልጽ ካልሆነ ነገሮች ይበለሻሻሉ መቸገር ሊመጣ ነው ማለት ነው መስራት በሚገባኝ ሰዓት እንደዛ ለፍቼ የሰራሁትን ገንዘብ ዝም ብዬ የማባክን ከሆነ ወይም የማልቆጥበው ከሆነ ችግሬን ማባባስ ነው የሚሆነው ማለት ነው ችግሮች ይበልጥ ይባባሳሉ ያ ከሚሆን ፍላጎቶችን የምፈልጋቸውን ነገሮች ቆጥቤ ገንዘቦችን ባብቃቃ በጣም ቆንጆ ይሆናል ማለት ነው ተገቢ ነው ብዬ ነው የማምነው ማለት ነው ሌሎችን ተቸግሬም ራሴን ተቸግሬ ሌሎችን ከማስቸገርም ይጠብቀኛል ማለት ነው ብዙ ሰዎች ግን የዛሬን መደሰታቸውን እንጂ ነገ ላይ ምን ሊገጥማቸው እንደሚችል አይገነዘቡም አይረዱም ነገ ላይ ተቸግረው ሲሰቃዩ እንመለከታለን ዛሬ ላይ በማባከናቸው ማለት ነው እዚህ እኔ ደግሞ እንደዚህ አይነት ነገር እንዲገጥመኝ አልፈልግም። ተቸግሬ ማንም ማስገር አልፈልግም ሌላው ይቅርና እንዴውም የተቸገሩትን መርዳት ብችል ነው ደስ የሚለኝ ለዛ ደግሞ ዛሬ ላይ ገንዘብን መቆጠቤ ተገቢ ነው ትክክል ነው ብዬ ነው የማምነው ካልሆነ እንዲሁ የዘልማድ ህይወት መምራት ይሆናል ማለት ነው እንደፈለግን የመኖር ጉዳይ ሆኗል ማለት ነው አንድ ሰው ደግሞ እንደፈለገ የሚኖር ከሆነ እንደፈለገ ገንዘቡን የሚጨፈጭፍ ከሆነ ያ ሰው የማደግ አጋጣሚዎች እድሉ በጣም ጠባብ ይሆናል ማለት ነው እንደዛ እንዲሆን ነገሮችን እንዲወሳሰቡ ስለማልፈልግ ገንዘብን መቆጠብ ተገቢ ነው ብዬ አስባለሁ ተምረናል እኮ ብዙን ጊዜ በተለያየ መንገድ ይነገረናል ስለዚህ ያንን ማድረጉ ትክክል ነው ብዬ ስለማናምን የተማርኩትን ነገር ደግሞ መተግበር አለብኝ ተግብሬ በስራ ላይ በማዋል ተጠቃሚ መሆን መቻል አለብኝ አይደለ ስለዚህ ያኔን አደርጋለሁ ማለት ነው ብዙ ብዙውን ጊዜ ገንዘብ ለመቆጠብ ምንም ሰበብ ማቅረብ የሚያስፈልግ ነገር ነው ብዬ ስለማላምን አስፈላጊ ነው ብዬ ስለምቀበል ያንን ነገር አደርገዋለሁ ስለዚህ ቢሆን ይሄን ከማድረግ ወደኋላ እንድል አላበረታታም ለፍቷል ያን ነገር አግኝቷል ስለዚህ ግድ መጠቀም አለበት አንድ ሰው ያንን ያገኘውን ነገር የግድ ስራ ላይ መዋል መቻል አለበት ከዚህ አንፃር ነገሮች ይበልጥ ከመበለሻሸታቸው በፊት መስተካከል አለባቸው ሌሎች ወጪዎችን መሸፈን የምትችለው እንዲህ ስታደርግ ነው ነገሮችን የሚስተካከሉት እና ይሄን ማድረጉ ተገቢ ነው ብዬ ስለማምን በደንብ እቀበላችኋለሁ እነዛ ነገሮችን ለማድረግ ጥረት አደርጋለሁ ማለት ነው። ያ ካልሆነ ግን የሰው እጅ ወደ ማየት ወደ መለመን ጥገኛ ወደ መሆን እነዛን ነገሮች ለማድረግ መገፋፋቴ አይቀርም ማለት ነው ስለዚህ ከሆንኩ ግን እነዚህን ችግሮች መቅረፍ ቀላል ይሆናል የሚያስፈልገኝን ነገር መግዛት እችላለሁ ለራሴ ካልቆጠብኩ ግን ምናልባት የምግብ እንኳን ልቸገር እችላለሁ ይታወቃል የምግብ እንኳን ልቸገር ስለምችል ይህንን ማስተካከሉ ተገቢና ትክክል ነው ብዬ ነው የማምነው እና ይሄን ለማድረግ የተቻለኝን ሁሉ እጥረት የማድረግ ሰው ነኝ ማለት ነው ብዙውን ጊዜ እነዚህን ነገሮች ማከናውነው ቆንጆና ተገቢ ነው ብዬ ነው የማምነው ከእኛም ጋር ተያያዘ ከሌሎች ጋርም ተያያዘ የቤተሰብ ራስ ገንዘብ የማይቆጥብ ከሆነ ራሱ ይቸገራል፣ ልጆቹ ይቸገራሉ፣ ባለቤቶቹ ትቸገራለች እዚህ መጠቋቆሚም ጭምር ይሆናል ማለት ነው በማባከን በተለያየ መንገድ ተገቢ ባልሆኑ ይበልጥ አስፈላጊ ባልሆኑ ነገሮች ላይ ግን ገንዘቤን ያለ ልክ የምናፈስ ከሆነ የምናባክን ከሆነ ነገሮች ግራ በሚያጋባ ደረጃ ሊመሰቃቀሉና ልበለሻሹ ይችላሉ ያንን የመቅረፍ ጥሩ አጋጣሚ ይፈጥራል ማለት ነው ገንዘብን በአግባቡ መጠቀምና ተገቢውን ጥንቃቄ ማድረግ ማለት ነው። በልምድ የሚመጣ ነገር ሊሆን ይችላል፣ ተደጋግሞ በመደረግ ሊመጣ የምችል ነገር ሊሆን ይችላል ራስን መግዛትን የሚጠይቅ ነገር ሊሆን ይችላል፣ ራስን መጎሰምን የመሳሰሉ ነገሮችን ማድረግን የሚጠይቅ ነገር ሊሆን ይችላል እና ይሄንን ማድረጉ ተገቢ እና ትክክል ነው ብዬ ስለማምን ገንዘብ በተቻለኝ አቅም እቆጥባለሁ እኔ።

ማህበራዊ ሚዲያ ትጠቀማለህ? አዎ ማህበራዊ ሚዲያ እጠቀማለሁ በዚህ ጊዜ ማህበራዊ ሚዲያ የማይጠቀም ሰው አለ ብዬ አላስብም። የተለያዩ አይነት ማህበራዊ ሚዲያዎችን ነው የምጠቀመው። አንዱን ለመግለጽ ያህል ቲክቶክ እጠቀማለሁ በአሁን ጊዜ ማለት ነው። ቲክቶክ ላይ አንደኛ ለመዝናናት አጫጭር የሚለቀቁ የመዝናኛ ቪዲዮዎች ይበልጥ የሚያዝናኑ ስለሆኑ አንዳንዴ ስራ ላይ ሆኜ ደክሞኝ አረፍ ስል ያንን ነገር ራሴን ዘና ለማድረግ እጠቀማለሁ ማለት ነው። ምናልባት ደግሞ አጫጭር የሆኑ ማስታወቂያዎች ይኖራሉ አንዳንዴ እቃዎችን መግዛት ስፈልግ ቲክቶክ ላይ ገብቼ በመፈለግ ከላይ በማሰሻው ላይ የምፈልገውን እቃ አይነት ስሙን በመጻፍ እነዛን ነገሮች በመፈለግ ጊዜዬን በአግባቡ ለመጠቀም ጥረት አደርጋለሁ ማለት ነው። በቲክቶክ እንደዚህ ነገሮች ለማድረግ ሞክሬ አውቃለሁ ሌላው ትምህርታዊ የሆኑ ነገሮችን ይቀርቡበታል አጭር ቢሆንም ምንም ጥቆማዎችን የመሳሰሉ ነገሮችን እናገኝበታለን እና ከዛ አንፃር ማህበራዊ ሚዲያ በተለይ ቲክቶክን ይበልጥ የምጠቀመው አይነት ሚዲያ ነው ማለት ነው። ሌላኛው ደግሞ ከእሱ ጋር ተያይዞ ዜና የመሳሰሉ ነገሮች ይቀርቡበታል በቲክቶክ ማለት ነው። እዚህ የወቅታዊ የሆኑ ነገሮችን በአጭሩ ከለስ አድርጎ ለማየት ካስፈለገ ከቲክቶክ የተሻለ ሌላ አማራጭ ያለው የማህበራዊ ሚዲያ የለም። እዚህ እሱን እንደ ምርጫዬ አድርጌ እጠቀመዋለሁ ማለት ነው። ሌላኛው ደግሞ ድንቃ ድንቅ የመሳሰሉ ነገሮችን አእምሮን ይበልጥ የሚያሰሩ ነገሮችን አድናቆትን የሚያስችሩ ነገሮች የመሳሰሉትን የማገኘው በእሱ በኩል ስለሆነ እነዛን ነገሮች ብቻ መሰረት ያደረገ አሰሳ በማድረግ እሱ ውስጥ ገብቼ ለመጠቀም ጥረት አደርጋለሁ ብዙውን ጊዜ እነዚህን ነገሮች ለማድረግ ጊዜን ለመጠቀም እሞክራለሁ ማለት ነው አንደኛ ደግሞ ምክሮች የሚሰጡም አሉ የሚሰጡ ምክሮች አሉ እዛ ላይ ስለዚህ እነዛ ምክሮች ሲያስፈልጉኝ ገብቼ በመፈለግ ያን ነገር ለመጠቀም ጥረት አደርጋለሁ ማለት ነው። ሌላው ጊዜ ደግሞ አንዳንድ ጀምረን ያቆምናቸው ነገሮች ልክ ሊኖሩ ይችላሉ አንድ ሰው የት ደረሰ ተከታይ ምን ያህል ተከታይ አፈራ የሚሉት ነገሮች የራሳችንን ጨምሮ ምን ያህል ተከታይ አፈላ አፈራ በምን ያህል ጊዜ ውስጥ እዛ ደረሰ የሚለውን ነገር ማየቱ ለኔም ማነቃቂያ ጭምር ስለሚሆነኝ ያንን ነገር ለማድረግ የተቻለኝን ሁሉ ጥረት አደርጋለሁ ማለት ነው። ሌላኛው ደግሞ እኔ ራሴ ቪዲዮ ወይም ሌሎች ፎቶዎችን ስለጥፍ ስንት ሰው አየ ስንት ሰው ወደደው ያንን ነገር ለስንት ሰው ተዳረሰ የሚሉትን ነገሮች በደንብ መከታተል እንድችል ያደርገኛል ማለት ነው። ስለዚህ ነገሮችን ቀለል ያደርጋሉ በአሁን ጊዜ የቀነት የእለት ተእለት ህይወታችን ከማህበራዊ ሚዲያ ጋር የተያያዘ ስለሆነ ማንኛውም በአካባቢያችን የምናያቸው የስራ አይነቶችም ሆኖ ማንኛውም ረዕሰ ጉዳዮች ሰው ዞሮ ዞሮ ሄዶ የሚለጥፈው እዛ ላይ ስለሆነ ያንን ተከታትሎ አይቶ መወሰኑ ቀላል ስለሚያደርገው ማለት ነው ነገሮችን በዛ ላይ መሰረት ያደረገ ውሳኔ ለማድረግ ስለሚያስችል ለመጠቀም ጥረት አደርጋለሁ ማለት ነው። ሌላው ደግሞ ምንወዳቸው አርቲስቶች አሉ የጥበብ ሰዎች እዚህ እነዛን ሰዎች ለማየት ለማድነቅ የተሰሩ አዳዲስ ነገሮችን ለመልቀቅ ሲገቡ ያለውን ሁኔታ ለማየት በህዝብ ዘንድ ምን ያህል ተወደደ የሚለውን ነገር ለማየት በዛሬው እለት ምን ተወራ በሳምንት ውስጥ ምን ነበሩ የመሳሰሉ ነገሮችን ይበልጥ ማግኘት የሚቻለው ማህበራዊ ሚዲያ ላይ ስለሆነ ያንን በማድረግ ነገሮች ይበልጥ ቀላል እንዲሆኑ የተቻለኝን ሁሉ ጥረት አደርጋለሁ ማለት ነው። አንዳንዴ ደግሞ ተከታታይ የሆኑ የፊልም ማስታወቂያዎች እናያለን እዚህ በፊልም ዘርፍ ያለውን ስራ ሰዎች ምን ያህል እየወደዱት እንደሆኑ ምን ያህል እዳዲስ ፊልሞች በዚህ ሳምንት እንደወጡ በዚህ ወር ምን ያህል አዳዲስ ፊልሞች እንደተለቀቁ የመሳሰሉ ነገሮችን የምናገኘው በማህበራዊ ሚዲያ ላይ ነውና ያንን ለማድረግ የተቻለኝን ሁሉ ጥረት እያደረኩ እቀጥላለሁ ማለት ነው። እነሱን ቲክቶክን በመጠቀም እነዛን ነገሮች ለማየት ጥረት አደርጋለሁ እንዴት ቲክቶክ እንዴት መጠቀም እንደሚቻል? ከሱስ እንዴት መውጣት እንደሚቻል? አብዛኛውስ ቲክቶክ ተጠቃሚ ምን አይነት ሁኔታ ውስጥ እንዳሉ? ሰዎች እርስ በእርስ ተገናኝተው በቀጥታ ስርጭት ሲወያዩ ያለውን ሁኔታ ለማየት ቲክቶክን በደንብ እጠቀማለሁ ከማህበራዊ ከምጠቀማቸው ሚዲያዎች መካከል በትልቁና ዋናኛ የምጠቀም የምጠቀሰው አንዱ ቲክቶክ ስለሆነ ማለት ነው።

የስራ ምኞቶቼ አሁን ካለው በተጨማሪ ማለት ነው እንደውም በዋናነት እንዲሁ ከዲጂታል ጋር የተያዙ ስራዎች ናቸው ይበልጥ የሚማርኩኝ። ስለዚህ ከእሱ ጋር የተያያዘውን ስራ ለመምረጥ የተቻለኝን ሁሉ ነገር አደርጋለሁ ማለት ነው። ምን ማለቴ ነው? እኔ ቁጭ ብዬ አንዴ መረቡን ከዘረጋው በኋላ። የኔን መገኘት በቦታው መሆን የኔን ልፋት ሳይጠይቁ ገቢ የሚያስገኙልኝ ነገሮች። እንደዛ አይነት የስራ ሂደት ቢኖር ደስ ይለኛል። አንዴ ነገሩን እገነባዋለሁ። ወይም ገንዘብ እንዲያመጣልኝ አድርጌ እሰራዋለሁ። ከዛ በኋላ እኔ ኖርኩ አልኖርኩ ያ ነገር ገቢ ማምጣቱን ይቀጥላል ማለት ነው። ለኔ እንዲ አይነት የሰራ አማራጭ መፍጠር ነው ህልሜ ማለት ነው። በዩቲዩብ የሚሰሩ ስራዎች ሊሆኑ ይችላሉ በሌላ በማንኛውም በዲጂታል መልኩ የሚሰሩ ስራዎች ሊኖሩ ይችላሉ። ሊሆኑ ይችላሉ እነዛ ላይ በደንብ ምርምር በማድረግ ነገሮችን ይበልጥ በማጤን። ቀለል ተደርጎ ዛሬ ላይ ዋጋ በመክፈል ያን ነገሮች ከገነባው በኋላ። ነገ ላይ የሚደርስልኝን ያን መልካም ነገሮች ላይ በማተኮር ዛሬ ለይበልጥ ዋጋ ከፍዬበት እነዛ ነገሮች ነገሩን ቢያመቻቹልኝ ይበልጥ መንገዱን ግልጽ ቢያደርጉልኝ እመርጣለሁ። ይሄ ነው የአሁኑ የስራ ህልሜና ምርጫዬ ማለት ነው። እርግጥ ነው ያለፋል ቀላል አይደለም ያንን የመሰለ ረጅም ጊዜ ገቢ የሚያስገኝልኝ መስመር መዘርጋት ቀላል አይደለም። ቢሆንም ግን ዋጋ ቢያስከፍልም ለነገ የተሻለ ህይወት ስለሆነ ያን ማድረግ የተሻለ ነው ለምንድነው እንደዚህ አይነት የስራ አማራጮችን የምመርጠው? ህይወትን ቀለል ያደርጉታል። ብዙ አቅጣጫዎችን ያሳዩኛል። ነገሩን ይበልጥ ቀላል ያደርጉታል ማለት ነው። የነገ ህይወት የተሻለ እንዲሆን ያደርጋል። በጣም ቀላል እና የተሻለ እንዲሆን ያደርጋል። ያ እንዲሆን ደግሞ ማንም ይፈልጋል የሚጠላ ሰው የለም። ስለዚህ እሱን እመርጣለሁ ማለት ነው። ብዙውን ጊዜ ሰዎች መላ ህይወታቸውን ሲለፉበት አያለሁ። በአንድ ስራ ላይ እና በጣም ግርም ነው የሚለኝ ማለት ነው። ምክንያቱም የለፉትን ያህል ገቢ እያገኙ አይደሉም ወይም ከዛ ስራ እነሱ ዞር ሲሉ ገቢያቸው እንዳለ ይወርዳል። ስለዚህ ለችግር ይዳረጋሉ እንደዛ እንዳልለፉ። ዞሮ ዞሮ መጨረሻ ላይ ለችግር ይዳረጋሉ ማለት ነው። እንደዛ እንዲሆን አልፈልግም። ዛሬ ላይ የምሰራቸው ስራዎች። ነገ ላይ ውጤት ሊያስገኙልኝ ይገባል ማለት ነው። ጡረታ ሊሆኑኝ ይገባል ማለት ነው። ከዚህ አንፃር ማየት እፈልጋለሁ። እዚህ ዛሬ አንድ ስራ የሆነ ስራ ገንብቼ። ነገ ላይ ዘላቂ ውጤት ቢያመጣልኝ ዘላቂ ገቢ ቢያመጣልኝ ይበልጥ እየገነባኝ ቢሄድ እመርጣለሁኝ ማለት ነው። ያ ነገር እኔ በሌለሁበትም ገቢ የሚያስገኝልኝ ነገር መሆን መቻል አለበት። ስለዚህ ይሄን አደርጋለሁ። ሌላው ደግሞ ለሌሎች የሚተርፍ አይነት ስራው ከእጅ ወደ አፍ ሳይሆን። ለሌሎች የሚተርፍ አይነት ስራ። ሌሎች ሊወዱት የሚገባ አይነት ስራ መልካም ስም። ለሚያስገኝልኝ አይነት ስራ። ለእኔም ደግሞ ገቢ አስገኝቶልኝ ያ ገቢዬ ከእኔ አልፎ ሌሎችን እንድረዳ በሚያስችል መልኩ። በቂ የሆነ ገቢ የሚያስገኝልኝ አይነት ስራ ከሆነ በጣም አስደሳች እና ጥሩ ነው። እንደዛ አይነት ስራዎችን ነው የምመኘው ስለዚህ የስራ ምኞቶቼ። እንደዛ ናቸው። መቼ እንደማሳካው አላውቅም። አሁን ግን ጀምሬያለሁ ይሄንን ሂደት። ጀምሬያለሁ መቼ እንደሚሳካ መቼ መሬት ላይ እንደሚወርድ እርግጠኛ ባልሆንም። ነገሩን ግን ሂደቱን ጀምሬዋለሁ። አሁን ላይ እና በዚህ መልኩ ማድረጌ የተሻለ ነው ብዬ ነው የማስበው ማለት ነው። ምናልባት ወራት ሊወስድብኝ ይችላል። ወይ ደግሞ ሳምንታትም ሊሆን ይችላል ረዘም ቢል ደግሞ አመታት ሊሆን ይችላል። ስለዚህ ያንን ማድረጉ ተገቢ እና ትክክል ነው ብዬ ስለማምን መንገዱን ጉዞዬን ጀምሬያለሁ ማለት ነው። ጥረት ይጠይቃል ዋጋ ያስከፍላል ያስለፋል። ምናልባት ደግሞ ከውጭም የሚመጡ አስተያየቶችም ገንቢ ላይሆኑ ይችላሉ ሰው ሊቃወም ይችላል። የሚያፈርስ አይነት አመለካከት ማለት ነው። ሰው ሊሰጥ ይችላል። ስለዚህ ያም ቢሆን ግን። እጅ አለመስጠት እና ተስፋ አለመቁረጥ የተሻለ ነው። ለምን በአላማ ስለሆነ ጉዞ። አላማን የሚያድናቅፉ ነገሮች ደግሞ ስለማይቀሩ። እነዛን ነገሮች ለይተው በማውጣት እጅ ላለመስጠት ጥረት ማድረጉ ትክክል ነው። እና ቆንጆ ነው ብዬ ነው የማስበው ማለት ነው። ይሄንን ለማድረግ እጥራለሁ።

ጥራት ያለው ስራ ማቅረብ እችላለሁ መለያዬ ነው። ለምን አንደኛ ለራሴም ከሚያስገኝልኝ ጥቅም አንፃር ነው። ሁለተኛ ደግሞ ለሌሎችም ከሚያስገኘው ከሚያተርፈው አመኔታ አንፃር ጥራት ያለው ስራ ማቅረብ እንደ ግዴታም ጭምር ስለማየው መርሄ አድርጌ ያን ነገር እከተለዋለሁ ማለት ነው። ብዙ ሰዎች በቸልታ ስራቸውን ስለሚሰሩ በግዴታ ያን ነገር ስለሚወጡት ማለት ነው። ነገሮች ይበልጥ ይወሳሰቡባቸዋል። ስለዚህ ጥራት ያለውን ስራ ማቅረብ አደጋ ይሆንባቸዋል ማለት ነው ያ ደግሞ አመኔታቸውን እንዲያጡ ያደርጋል። እዚህ ተገቢ ሰዎች ተገቢውን አመለካከት ለነሱ እንዳያዳብሩ ጭምር ስለሚያደርግ ያንን መቅረፍ ትክክል ነው ብዬ ነው የማምነው። እና ለሁሉም ሰው ጥራት ያለውን ስራ ማቅረብ ግዴታ እንዳለብኝ አምናለሁ ማለት ነው። ለዚህም የሚሆን አንደኛ ጥሩ ስነ ምግባር ያስፈልጋል። ሁለተኛ ደግሞ ተገቢውን የስራ ባህል ማዳበር ያስፈልጋል ማለት ነው። ለስራው ተገቢው የሆነ አመለካከት ማዳበር ያስፈልጋል ማለት ነው ያ ካልሆነ ነገሮች ይበልጥ ይወሳሰባሉ። ግራ የሚያጋባ አይነት ስሜት ውስጥ መግባት ነገሮችን ይበልጥ ማበለሻሸት ሊኖር ይችላል። እዚህ ያንን ለመቅረፍ የግድ ምን ማድረግ ያስፈልጋል? የጥሩ የስራ ባህል ስነ ምግባር ማዳበር መቻል አለበት ማለት ነው። አንድ ስለዚህ ስራዬን እንደ ግዴታ ሳይሆን ወድጄ እንደሚያስፈልገኝ ነገር ግዴታ ሳይሆን ያስፈልገኛል የግድ ነው። የምለውን ነገር ከተገነዘብኩኝ ስራውን መስራት ምንም ያን ያህል ከባድ ነገር ሆኖ አይታይም ማለት ነው። ከሁለተኛ ደግሞ የመዋሸት እና የማጭበርበርን ስሜት ከሰውነታችን ማስወገዱ ጥሩ ነው ብዬ ነው ማምነው ያ ካልሆነ ነገሮች ይበልጥ ይወሳሰባሉ ማለት ነው። ስለዚህ ለዛ ሚረዳ ነገር ማዳበር ተገቢ እና ትክክል ነው ብዬም ስለማምን ይሄን ከማድረግ መቼም ቢሆን ወደኋላ ልል አልችልም ማለት ነው። ስለዚህ ይሄንን ሁሌም መንገዱን በተከተለ መልኩ ማድረጉ እና ማከናወኑ ጥሩ ገቢም ያስገኛል። ሰዎች እንዲወዱ ያደርጋል ነገሮችን ይበልጥ ቀላል ያደርጋል ማለት ነው። ከዚህ እሱን ነገር ላይ ይበልጥ ትኩረት ማድረጉ ቆንጆ ነው ብዬ አምናለሁ ማለት ነው። ስለዚህ ያንን ነገር ለማድረግ ጥረት አደርጋለሁ። ብዙውን ጊዜ ሰዎች የምናየው ለመገላገል ሲሉ ከዛ ነገር ለመገላገል ሲሉ እንደ ነገሩ ነካ ነካ አድርገው ያንን ስራ ይሰሩት እና ይቀራል ማለት ነው ነገሮች ሳይሳኩ ይቀራሉ ማለት ነው። ያ እንዳይሆን ደግሞ ምን ማድረግ ያስፈልጋል? አንድ ሰው ስራዬ ብሎ ያንን ነገር መጀመር መቻል አለበት መንገዱን መከተል መቻል አለበት በተግባር ማሳየት መቻል አለበት ማለት ነው። ያ ካላሳየን ስራውን ሚሰራው እንደ ግዴታ ስለሚሆንበት ከልቡ ስላልሆነ ጥራቱን ይቀንሳል ማለት ነው። አንድ ነገር ደግሞ ጥራት ከጎደለው የምናቀርብለት ሰው ስራውን ስለማይወደው የሚቀጥለውን ሌላውን ስራ ለመስጠት በጣም ያመነታል ማለት ነው። ስለዚህ ጥሩ አይመጣም ነገሮች ይበልጥ ይወሳሰባሉ። እንደዛ እንዳይሆን ለማድረግ ምን ማድረግ ያስፈልገናል? ነገሮችን የኔ ስራ ነው የሚያስፈልገኝ ስራው ነው ስሜን ይነካል ክብሬን ይነካል። የሚያዩኝ ሰው ስራውን የሚመለከቱ ሰዎች የሚሰጡትን ለኔ የሚሰጡትን አስተያየት ያበላሽብኛል። ጥሩ ያልሆነ መጥፎ መልክ ይፈጥራል መጥፎ ገጽ ይፈጥራል። ከተባለ በቃ ይሄን ካሰበ ስራውን መስራት ቀላል ይሆንለታል ማለት ነው። ለዛ ሰው ያን ያን ያሀል የተወሳሰበ ነገር አይሆንበትም ማለት ነው። ስለዚህ ስራውን ከልቡ እንዲሰራ አንድ ሰው ይሄ እነዚህን ነገሮች መተግበር መቻል አለበት ማለት ነው። ልማድ ካላደረገው ግን ስራውን ልማድ ካላደረገው ወይም ደግሞ ከዚህ በፊት ሰርቶ ማያውቀው ከሆነ ምናልባት ጊዜ ሊወስድበት ይችላል ነገሮችን ይወሳሰቡበታል አሰራሩ ላያቅ ይችላል። እንዴ ትንሽ ሊያወሳስብበት ይችላል። ነገሮችን ስለዚህ እንደዛ እንዳይሆን ቀድሞ ስልጠና መውሰድ። ስለ ስራው ተገቢ የሆነ እውቅና ማግኘት ነገሮችን በዛ መልኩ ማየት ብችል በጣም ቆንጆ ነገር ነው ብዬ ነው የማስበው ማለት ነው። እና እንደዛ ማድረጉ ለሱም ይጠቅመዋል። በአግባቡ ስራውን ጥራት ባሉ መልኩ ሰርቶ ለማስረከብ ይደግመዋል ማለት ነው። ሁለተኛ ደግሞ እንደ አደራ ማየት ነው እንደ ሀላፊነት እንደ ለአንድ አካል የምናቀርበው ተጠያቂ እንደሚያደርገን አይነት ጉዳይ አድርጎ ሚመለከተው ከሆነ ስራውን በተገቢው መንገድ ጥራት ባለው ሁኔታ ሰርቶ ማስረከብ ያን ያህል እሱ

የስልክ ካሜራ እጠቀማለሁ እንደውም ሌላኛው የለኝም የስልክ ነው ያለኝ። ለምንድነው ይሄኛውን የምጠቀሙ ያው ሁለት ጠቅም ነው ያለው ካሜራ። አንደኛ ፎቶ ለማንሳት ነው ሁለተኛ ደግሞ ቪዲዮ ለመቅረጽ ነው ስለዚህ ብዙን ጊዜ የምጠቀመው የስልኬን ካሜራ ነው። የግል ፎቶዎችን እነሳለሁ እዚህ በጣም ብዙ ፎቶዎች አሉኝ የግል ፎቶዎች የተነሳኋቸው ማለት ነው። እዚህ የስልኬን ካሜራ ተጠቅሜ ነው እነሱን ፎቶዎች ማዘጋቸት የቻልኩት መነሳት የቻልኩት ማለት ነው። እና የስልክ ካሜራ ጥራቱ ደህና ነው። ስልክ መግዛትም ለእነዚህ የትክክለኛውን ትልልቆችን ካሜራዎች ከመግዛት ይልቅ ቀለል ይላሉ ዋጋዎች እና ከዛ አንፃር የስልክ ካሜራ ለመጠቀም ሁሌም ጥረት አደርጋለሁ ስላለኝም ጭምር ማለት ነው። ያንን ተጠቅሜ የተነሳኋቸው ፎቶዎች አሉ አሁንም በጄ ላይ እዚህ በሚገባ ጥራት ያላቸው በቂ ብርሃን ያላቸው ከሆኑ አካባቢዎች ስልክ ካሜራ በጣም ጥሩ ፎቶ ማንሳት ይችላል ማለት ነው። አንዳንዴ የግድ ካሜራ መጠቀም የሚያስፈልግ አይነት ሁኔታ ሊገጥመን ይችላል ለምሳሌ ዝግጅቶች ላይ ሲሆን ስንሆን ሁኔታውን በማስታወሻ ለመያዝ የማይረሳ ትዝታ ለማስቀመጥ ያንን ማድረጉ ትክክል ነው ብዬ ስለማምን እሱን እጠቀማለሁ ማለት ነው። የስልክ ካሜራ ተጠቅሜ እነዛ ዝግጅቶች ላይ ፎቶ ለማንሳት እሞክራለሁ ማለት ነው። ሌላው ደግሞ ስንጓዝ ከአንድ ቦታ ወደ ሌላ ቦታ ስንሄድ ምናልባት ቆንጆ የሆኑ አጋጣሚዎች ሊኖሩ ይችላሉ መልከአምድሩ የአቀማመጥ ሁሉም ነገር ቆንጆ ሆኖ ሊታየን ይችላል። እና ማስታወሻ መነሳት ሊያስፈልገን ይችላል የዛ ቦታ ማለት ነው ወይም ደግሞ እየሄድን እኛ የተጓዝን የሆነ ነገር ሊያልፍ ይችላል። እዚህ ወዲያው ስልኩ እጃችን ላይ ስለሚሆን ወዲያው ላጥ አድርጎ ያንን ነገር ማንሳት እና እንደ ማስታወሻ ማስቀረት ይቻላል። ለዛ ሲባል የስልክ ካሜራ በደንብ ብዙን ጊዜ የምጠቀመው ነገር ነው ማለት ነው። ይሄን ተጠቅሜ ቆንጆ ትዝታዎች አሉኝ የአነሳኋቸው የራሴም ጭምር ተናግሬያለሁ ሌሎችም ደግሞ የሌሎች ሰዎችም ጭምር በአንዳንድ ዝግጅቶች ላይ አብረን ተገኝተን ያ ዝግጅቱ ወቅት የተከናወነው ሁኔታ በ ለማስታወስ በስልክ ስልካችንን ተጠቅመን የተነሳናቸው ፎቶዎች አሉ እስካሁን ድረስ እንደ ትዝታ የሚቀመጡ ማለት ነው። እና ጥሩ ትዝታ ይጭራል ስልክ ካሜራ ተጠቅመን የምንነሳቸው ፎቶዎች ማለት ነው። በቀላሉ ማግኘት ስለምንችል ማለት ነው። ሌላኛው ደግሞ የሚጠቀመው ሌሎችንም አንዳንድ ዝግጅቶች ላይ ብያለሁ እነዛን ፎቶዎች አንስቼ ወይም አንድ የሚያምሩ ቆንጆ ቦታ ሜዳ ሊሆን ይችላል እንስሳቶች ሊሆኑ ይችላሉ ውሃ ሀይቅ የመሳሰሉ ነገሮች ላይ ስንሄድ ያን ነገር እንደ ትዝታም ስለሚያገለግል ያነሳኋቸውና ያስቀመጥኳቸው አሉ። ሌላው ቪዲዮ ስለሚቀርጽ ነው የካሜራ የቪዲዮ ካሜራ አሁን ላይ በጣም ቆንጆ ፎቶዎችን ያነሳል በጣም ተገቢ በጣም ደስ የሚሉ ፎቶዎችን ያነሳል እና እሱን ተጠቅሜ ያነሳኋቸው እስከዛሬ የምጠቀማቸው ቪዲዮዎች አሉ ማለት ነው። እዚህ እያንዳንዱ ዝግጅቶች ላይ እነዛን ቪዲዮዎች ቀርጸን እንደማስታወሻ እንጠቀማቸዋለን እናስቀምጣቸዋለን። ስለዚህ ያንን የማደርግበትን አጋጣሚ ሰፋ አድርጎልኛል ማለት ነው። የስልክ ካሜራ ተጠቅሜ እነዛን ዝግጅቶች ማድረግ መቻሌ እንደዛ እንዲሆን አድርጓል እና እሱን አሁን ላይም በደንብ የተጠቀምኩት እገኛለሁ ማለት ነው። እነዛ ቪዲዮዎች በደንብ ኤዲት ከተደረጉ በቃ ልክ የፕሮፌሽናል ካሜራ አይነት ነው የሚሆኑት ማለት ነው። የስልክ ካሜራም ሆኖ በትልልቅ እንደ ስቱዲዮ ባሉ ነገሮች ላይ የሚቀዱ አይነት የሚቀረጹ አይነት ቪዲዮ አይነት ጥራት ይዞ መውጣት ይችላል። እና ያንን አድርጌ ነገሮችን ይበልጥ ቆንጆ በሆነ መልኩ መጠቀም ችያለሁ ማለት ነው። እና ስልክ ካሜራ ባለውለታ ነው ማለት ይቻላል። ቀላሉን ስለምናንቀሳቅስ ቦታ ብቻ አውቃለሁና ጥሩ ብርሃን መስጠት የምችል ከሆነ አካባቢው በደንብ ቆንጆ ቪዲዮዎችን መቅረጽ ስለሚቻል የስልክ ካሜራን ሁሌም ለመጠቀም ጥረት አደርጋለሁ እንደውም በቀን ውስጥ ደጋግሞ ያን ነገር ለማድረግ ጥረት አደርጋለሁ ማለት ነው። ምክንያቱም አንዳንዴ የግድ ለሰው ሚታይ ነገር ብቻ መሆን አይጠበቅበትም በካሜራ ተጠቅመን የምናነሳቸው ነገሮች እና ይሄንን በመጠቀም እነዛን ካሜራ የስልክ ካሜራ በመጠቀም ቪዲዮዎችን እና ፎቶዎችን ጥራት ባለው መልኩ ለማንሳት ለመነሳት ጥረት አደርጋለሁ።

ፎቶዎቼን ብዙ ጊዜ የማስቀምጠው በስልኬ ውስጥ ነው ሞባይሌ ውስጥ ነው ፎቶዎቼን ብዙ ጊዜ የማስቀምጠው እንደተነሳው በዛው እዛው እንዲቀመጥ አደርገዋለሁ። አብዛኛውን ጊዜ የተለያዩ ማቀፊያዎችን በመፍጠር ስልኬ ውስጥ ርዕስ ሰጥቼ ለየማቀፊያዎቹ ርዕስ ሰጥቼ እዛ ውስጥ አስቀምጣችኋለሁ ብዙን ጊዜ እዛ ውስጥ ነው ፎቶዎቼ የሚቀመጡት። ስለዚህ ያንን አድርግና በደንብ እንዳይጠፉ አድርጌ ቆልፌያቸው የተለያዩ የይለፍ ቃሎችን ተጠቅሜ እዛ ውስጥ አስቀምጣቸዋለሁ። አንዳንዴ ደግሞ የታጠቡ ፎቶዎች ከሆኑ ወይም የታተሙ ፎቶዎች ከሆኑ የፎቶ ማቀፊያ አለ አልበም እሱ ውስጥ አረጋቸኋለሁ ፎቶዎችን ሰብስቤ ማለት ነው አብዛኛውን ጊዜ ግን በሞባይሌ ይቀመጣሉ። እንዲሁም ደግሞ ዘመናዊውን መቆለፊያ ዘዴዎች ተጠቅሜ እነዛን ፎቶዎች የሆነ ቦታ አንድ ላይ ሰብስቤ አስቀምጣቸኋለሁ ማለት ነው። በስልኬ ውስጥ ሌላው በኮምፒውተሬ ውስጥ ነው የማስቀምጠው እዛ ውስጥም የተለያዩ ማቀፊያዎችን እከፍታለሁ እነዛም አቅፊያዎች ማንም ዝም ብሎ እንደ ልብ እንዳይከፍታቸው ደግሞ እቆልፋቸዋለሁ። ይሄን ካረኩ በኋላ ውስጥ አስቀምጣቸኋለሁ ማለት ነው። በዚህ መልኩ ደህንነቱ የተጠበቀ ማንም ዝም ብሎ ገብቶ የሚያወጣው ሳይሆን ደህንነቱ የተጠበቀ ፎቶ እንዲሆን መረጃዎችን እዛ አስቀምጣለሁ ማለት ነው። ትምህርታዊም ሆነ አንዳንድ የግል ጉዳዮችን የያዘ ፋይሎችን በፎቶ መልክ ነው የማስቀምጣቸው። ስክሪኑን እቀርፅና ከዛ እሱን በፎቶ መልክ አስቀምጬ በኮምፒውተሬ ውስጥም እቆልፋቸኋለሁ ማለት ነው። አንዳንዴ ደግሞ ክላውድ ላይ ማስቀመጣቸው ግዜያቶች አሉ ፎቶዎቼን ማለት ነው። ይሄንን ነገር እንደ ቀልድ አላየውም። እነዚህ ማስቀመጫዎቹ የግድ የተመቻቹ መሆን መቻል አለባቸው ነገሮችን ቀለል የሚያደርጉ መሆን መቻል አለባቸው። እና እነዚህን ለማድረግ ጥረት አደርጋለሁ ማለት ነው። በዚህ መልኩ ከተደረገ አንደኛ ፎቶ ደህንነቱ የተጠበቀ ይሆናል። ሁለተኛ ደግሞ ስጋት ሳያድርብን ያንን ነገር ለማድረግ ጥረት አደርጋለሁ ማለት ነው። እንደዛ ካልሆነ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ሊጠፋብን ይችላል ሊበላሽብን ይችላል ፎቶዎቹ ማለት ነው። ስለዚህ እንደዛ እንዳይሆን ደግሞ ጥንቃቄ መደረግ መቻል አለበት። አንዳንድ ሚስጢራዊ ነገሮች ወይም የግል ጉዳዮች ሌሎች ሰዎች ሊያዩ የማይገቡ ነገሮች ሊኖሩ ይችላሉ። እዚህ እንደዛ አደርጋለሁ። መጀመሪያ የስልኬን ፋይል እከፍታለሁ ከዛ እሱ ውስጥ አዲስ ማቀፊያ ፍጠር የምለውን ቦታ ጠቅ አደርጋለሁ። ከዛ እሱን አዲስ ማቀፊያ የሚለውን ስከፍት ስም መጻፊያ ቦታ ይመጣልኛል። ስም መጻፊያ ቦታ ላይ ማስቀም ብዬ መመዝገብ የምፈልገውን ስም አስገባለሁ። እሱን ስም ካስገባው በኋላ መዝግብ እለዋለሁ ማለት ነው። ከታች ከዛ እሱን የመዘግብልኛል ፎቶዎችን እመርጣቸዋለሁ አሁን ቀጥሎ ማለት ነው። የትኛው ፎቶ ይቀመጥ እዚህ ውስጥ የትኛው ደግሞ አይሁን ጥርት ብሎ የተነሳው ፎቶ የትኛው ነው? የተበላሸው ፎቶ ደግሞ የትኛው ነው? የሚለውን በደንብ ከገመገምኩ በኋላ ተገቢ ያልሆነውን ወይም ደግሞ ጥርት ያላለውን ወይ ደግሞ የማልፈልገው ነገር የገባበት ፎቶ ካለ ወይም ያንን ነገር ቆርጬ አነሳዋለሁ ወይ ደግሞ ሙሉውን ፎቶውን አጠፋዋለሁ የማያስፈልገኝ ከሆነ ማለት ነው። እሱን ካጠፋው በኋላ በተከፈተው በዛ ማቅፈያ ውስጥ እነዛን ፎቶዎች ድጋሚ አስገባለሁ ምናልባት እነዛን ፎቶዎችን በቅደም ተከተል የምፈልጋቸው ከሆነ። ወይ ደግሞ ይበልጥ አስፈላጊ ከሆኑ እነዛ ፎቶዎች ምን አደርጋለሁ ለነሱም ስም እሰጣለሁ። የፎቶዎቹንም ስም ማለት ነው ወይም በቁጥር አስቀምጣችኋለሁ ወይም በፊደል አስቀምጣችኋለሁ ብቻ የሆነ መለያ ምልክት ተጠቅሜ እነዛን ፎቶዎች እዛ ውስጥ እከትና። ብዛቱንም ወስኜ ማለት ነው። አሁን የከፈትኩት ማቀፊያ ውስጥ ስንት ፎቶ መቀመጥ አለበት? ስንቱ መቀመጥ የለበትም? በቅርብ የምፈልገው የቱ ነው? ለረጅም ጊዜ እንዲቀመጥ የምፈልገው የቱ ነው? የሚለውን በደንብ ተንትኜ ካብራራው በኋላ ወይም ለራሴ ከወሰንኩ በኋላ ቁጥሩንም እወስናለሁ። ከዛ እነዛን ቁጥሮች በቅደም ተከተል አደርግና ወይም ካስፈለገ ቀን እጽፍና ውስጥ አስቀምጣለሁ ማለት ነው።

በስራኤል ላይ ብዙ ተግዳሮቶች ያጋጥሙኛል አንዳንዴ የሚሰራው ከቤት ሲሆን መብራት ሊጠፋ ይችላል እዚህ ያ መብራት ጠፋ ማለት ደግሞ የምሰራው ስራ በኮምፒውተር ወይም በላፕቶፕ ከሆነ ባትሪው እንዲያልቅና እንድዛጋ ያደርጋሉ ማለት ነው እንደዛ ሲሆን ደግሞ መጀመሪያ ለስራ መድቤ ከሄድኩት ሰዓት በጣም የበለጠ እንደሰራ ሊያደርገኝ ሊያስገድደኝ ይችላል ማለት ነው እና እሱን ነገር ይበልጥ ለማስተካከል እቸገራለሁ ብዙን ጊዜ ማለት ነው። ሌላኛው ደግሞ ከቤት ሳይሆን ስቀር ውጪ ስሆን ስራ የምሰራው እስከ ከቤት ሰወጣ ምናልባት ምን ሊሆን ይችላል ትራንስፖርት ሊጠፋ ይችላል ታክሲ አጥቼ ረጅም መንገድ መጓዝ ልጠይቅብኝ ይችላል ደግሞ አርፍዶ ስራ መግባት የሚባል ነገር ያመጣል ስራ ላይ ደግሞ አርፍዶ መግባት ውጤታማነትን ይቀንሳል። ከዛ ደግሞ ምሳሌ የመሆን አጋጣሚም ጠባብ ይሆናል ማለት ነው። ብዙ ሰዎች አንድ ሰው በስራው ላይ ቀድሞ ሲገኝ ጎበዝ እንደሆነ ታታሪ እንደሆነ ይሰማችኋል። እውነት ነው እኔም እንደዛ ነው የማስበው። ግን እነዚህ አይነት የመንገድ ላይ የሚገጥሙ ነገሮች ወይ ትራንስፖርት እጥረት ሊሆን ይችላል። እነዚህ እነዚህ ነገሮች ደግሞ መጥፎ ስም ያሰጣሉ። ስለዚህ እንደዛ እንዳይሆን ምን ማድረግ ሊያስፈልገን ይችላል? በጊዜ ለመውጣት ጥረት ማድረግ ሊያስፈልገን ይችላል ከዛ ሆኖም ደግሞ አንዳንዴ እንዳይነቱ ችግሮች ይገጥማሉ ማለት ነው። ሁለተኛ ደግሞ ስራ ቦታ አብረው የሚሰሩ ሰዎች አድናቂ ሳይሆኑ ሲቀሩ ችግር ይፈጠራል። የሚተቹ አይነት ሰዎች ከሆኑ የሚያጥላሉ አይነት ሰዎች ከሆኑ በጣም አስቸጋሪ ይሆናል ማለት ነው። እነዛ ነገሮች ጋር ተስማምቶ ስራ መስራት በጣም አስቸጋሪ ሊሆን ይችላል ማለት ነው። እና ያንን ለመቅረፍ ሁሌም ጥረት ማድረግን የምናበረታታው ነገር ይሆናል ማለት ነው። ብዙ ሰዎች ይሄን ሰበብ በማድረግ ስራቸውን በአግባቡ ሳይሰሩ ስቀሩ ማየት በጣም የሚያስጨንቅ ነገር ነው። እና እንደዛ እንዳይሆን ሁሌም ጥንቃቄ ማድረግ እና ታታሪ ለመሆን ጥረት ማድረጉ ወሳኝ ነው ብዬ ነው የማስበው ማለት ነው። እኔ ስለዚህ የነዛን ነገሮች በተግባር ለማዋል ሰዎች ጥረት ማድረግ መቻል አለባቸው ተግዳሮቶቹ ቀላል አይደሉም። አንዳንዴ ደግሞ ተነጫናጪ አለቃ ሊያጋጥም ይችላል ወይም አሰሪያችን ተነጫናጪ ከሆነ በጣም ከባድ ይሆናል ማለት ነው። ስራውን በትክክል ሰርቶ ለማስረከብ በጣም አስቸጋሪ ሊሆን ይችላል ማለት ነው። አንዳንዴ ደግሞ ለስራ የተበጀተ ወጀት ያልቅና ደሞዝ የለም ሊባል ይችላል ስለዚህ በወር የምንቀበለውን ደሞዝ ከዛ ቀኑ ካለፈ ያንን ጠበቀን ብዙ ነገር አድርገን ሊሆን ይችላል እና ችግር ይፈጠራል። ስለዚህ ምን ማድረግ አስፈላጊ ነው? በጊዜ እነዛ ደሞዝ የማይሰጡ ከሆነ ቅሬታ ማቅረብ ይመጣል ማመጽ ይመጣል በጣም ብዙ ነገሮች ሊገጥሙ ይችላሉ እና እነዚህ አይነት ችግሮች ከገጠሙን ለማስተካከል ጥረት ማድረጋችን ይበልጦ ወሳኝ እና አስፈላጊ ነው ብዬ ነው እኔ የማምነው ማለት ነው። ስለዚህ የነዚህን ነገሮች መጠቀማችን ይበልጥ ቆንጆ ትክክል እንዲሆን ተገቢ እንዲሆን ያደርጋል ማለት ነው። ስለዚህ እነዚህን ተግዳሮቶች ይገጥሙኛል ብዬ ደግሞ ተስፋ አልቆርጥም እኔ እነዛን ደግሞ መጋፈጥ የምችልባቸውን መንገዶች ለመፈለግ ጥረት አደርጋለሁ። ለምሳሌ በውይይት የሚፈታ ከሆነ ከአለቃ ጋር በደንብ በመነጋገር ስራውንም የምሰራው አብሮኝ ካሉ ሰዎች ጋር በደንብ በመነጋገር እዛ ቦታ እየገጠሙን ያሉ ትግዳሮቶችን ለመፍታት ጥረት አደርጋለሁ ማለት ነው። ብዙውን ጊዜ ህመም ምናልባት ሊያጋጥም ይችላል አንዳንዴ የምንሰራበት ቦታ ፎቅ ላይ ሲሆን ከታች እስከ ላይ በእግር መጓዝ ሊያስፈልግ ይችላል። አንዳንዴ እነዛን ነገሮች ማስተካከል ተገቢ ነው ብዬ ነው የማምነው እኔ እንደኔ ማለት ነው። ያን ነገሮች ወደ ላይ በምንጓዝበት ጊዜ አሳንሰንም ማንጠቀም ከሆነ በደረጃችን በደረጃ እግራችንን ተጠቅመን ከሆነ እስከ ላይ የምንወጣው እነዛ ነገሮች ህመም ሊፈጥሩብን ይችላሉ። እና ወደ ታች መውረድ ህመም ሊፈጥር ይችላል መልፋታ አለ ጉልበታችንን ሊያምን ይችላል እና ብዙ ነገር ሊከሰት ይችላል ያንን መቅረፍ ተገቢ ይሆናል ማለት ነው። እንደዛ አድርገን ልንቀርፈው እንችላለን። እና ብዙውን ጊዜ እንደዛ አይነት ተግዳሮቶች በእኛ ከእኛ ቁጥጥር ውጪ የሆነው ሲሆኑ ማስተካከል ከባድ ሊሆን ይችላል። እዚህ ድርጅቱ ደግሞ ይሄን ካወቀ እነዚህን ትግራይ ሮቶች መቅረፍ ሊቀልለው ይችላል።

እኔ የምወደው ዋናኛው ምግብ እንጀራ በወጥ እነዚህ እነዚህ ምግቦች እንደ ኢትዮጵያዊነቴ በደንብ የምወዳቸው ምግቦች ናቸው። ለምሳሌ እንጀራ እንዴት ይሰራል? ጤፍ ነው መጀመሪያ የሚዘጋጀው ስለዚህ ጤፍ በክረምት ወቅት ላይ ዝናባማ በሆነ ወቅት ላይ አፈሩ በደንብ ተቆፍሮ ልስልሶ ይዘራል ዘሩ ይዘራል የስንዴ የጤፍ ዘር ማለት ነው እሱ ከተዘራ በኋላ አራሹ እየተንከባከበው እየመነጠረው ያሳድገዋል እንደ አካባቢው ደረቅ ሊሆን ስለሚችል ውሃ ማጠጣት ሊያስፈልግ ይችላል እሱን እያደረገ ያሳድገዋል። በደንብ መንጥሮ ያሳድገዋል ከዛ አጨዳ ሰዓት ሲደርስ ሲደርቅ ይታጨድና ይወቃል ከዛ አቧራው ገለባው ይነሳና በደንብ ተጣርቶ ወደ ቤት ይገባል ወደ ቤት ወደ ጎተራ ይሰበሰባል ብዙ ከሆነ ማለት ነው። ከዛ ያ ጤፍ በደንብ ይታሽና ይበጠርና ይፈጫል ማለት ነው። ከተፈጨ በኋላ ዱቄቱ ይቦካል በደንብ ከተቦካ በኋላ አብሲት ተጥሎ ወይም እርሾ ተጨምሮ ከዛ ያ እንትን ይቦካል ማለት ነው። ከዛ ኩፍ ሲል ሲደርስ ምጣድ ላይ ይደረጋል ምጣር ላይ አንድ በአንድ በጆግ ወይ በተለያየ ነገር እየተጨመረ ቅርጽ እየተ እያወጡ ይጋግሩታል ማለት ነው። ከዛ ያ እንጀራ በዚህ መልኩ ከተዘጋጀ በኋላ ወጥ ይሰራል ወይ ከእሱ ጋር ለመብላት የሚያገለግል ሌላ አይነት ምግብ ማባያዎች ካሉ እነዛ ይዘጋጃሉ እዚህ ምስር ወጥ ሊሆን ይችላል ጎመንም ሽሮም ሊሆን ይችላል አንዳንዴ ስጋም ሊሆን ይችላል ጥብስ ከዛ እደዛ ተደርጎ እንጀራ ላይ ይደረግና አንድ ላይ እተጠቀለለ ይበላል ማለት ነው። እዚህ ይሄ በጣም የምወደው የኔ ቆንጆ የምለው ለመብላት የምጓጓው ምግብ ነው ማለት ነው። ሌላኛው ደግሞ ጥብስ ነው ስጋ በጣም ነው የምወደው እነዚህ ስጋ ወይ የበሬ ወይ የበግ ሊሆን ይችላል የፍየልም ሊሆን ይችላል። ከታረደ በኋላ ይቆርጣል ከዛ እሱ ከተከተፈ በኋላ ሽንኩርት ዘይት ተደርጎ የተለያዩ ነገሮች ቅቤም ሊሆን ይችላል የሚጨመሩ ነገሮች ተጨምሮ ማጣፈጫዎች እነዛ ከተጨመሩ በኋላ ይጠበሳል ማለት ነው። በመጥበሻ ይጠበሳል አንዳንዴ ደግሞ በሸክላም ይቀርባል እዚህ በሸክላ ያ የቀረበውን ጥብስ በእንጀራ መመገብ በጣም ደስ ይለኛል በቆጮም ያምራል። ስለዚህ ማንኛውም ማባያ ከዳቦ ውጪ በነዚህ ነገሮች መብላት በጣም ነው የምወደው ማለት ነው። ሀገራችን ውስጥ በጣም ከሚዘወተሩ ከሚበሉ ነገሮች አንዱ እሱ ነው ጥብስ ነው ብዙን ጊዜ ከሌሎች ምግቦች እሱን የምመርጥበት አጋጣሚ በጣም ሰፊ ይሆናል ማለት ነው። እና አዘውትሬ ከምመገባቸው ነገሮች አንዱ እሱ ነው ምክንያቱም ፕሮቲን ጭምር ስለሚሰጠኝ ማለት ነው እነዛን ነገሮች ስለያዘ ጣፋጭም ስለሆነ ከልጅነታችንም ጀምሮ እየለመድን የመጣን መግብ ስለሆነ ስጋ ነክ ምግቦች በጣም ይመቹኛል ማለት ነው። ከጤንነትም አንፃር እርግጥ ሰውነትን ለመገንባት ጥሩ ነው ተብሎም ስለሚታስብ ነው ሰው እሱን የሚጠቀመው ስለዚህ እኔም እንደዚህ አይነት አጋጣሚዎችን ሳገኝ ለመመገብ ጥረት አደርጋለሁ ማለት ነው። በዚህ መልክ አካባቢዬ ላይም ያለሁትን የምግብ ቤቶች በደንብ ማወቅ ሌሎችንም ለመጋበዝ እንደዛ እወዳለሁ ማለት ነው። እኔ የምወዳቸው እነዚህ ምግቦች ምናልባት ሌሎች ላይወዱ እንደምችሉ በሚገባ አውቃለሁ እዚህ ምርጫዬን አክብሩልኝ ወይም እኔ የበላሁት የግድ ካልበላችሁ ብዬ ሌሎችን ለመጫን አልሞክርም። እንደዛ ማድረግ የሌሎችንም ምርጫ የሌሎችንም ነጻነት መጋፋት እንደሆነ አድርጌ ስለማስብ ጭምር ማለት ነው እዚህ ይሄ እንዲሆን ደግሞ አልፈልግም። ስለዚህ ሌሎችንም ምርጫ እንዲያከብረው ከማስገደድ ይልቅ እንዲያውቁ ምርጫዬን እንዲያውቁ ማድረግ እችላለሁ ምናልባት አንዳንዴ ቤት ስሰራ ደስ የማይሉኝ ሊሆን ይችላል። እነዛ ምግቦች ስለዚህ መጀመሪያ ማሳወቅ ጥሩ ነው ቤት ቤት ውስጥ ከሆነ በተለይ እናቴ ወይም እህቶቼ ከሆነ ያን ነገር የምሰሩት ማለት ነው እንግዳ ነው ሄዶ ግን እነዛ የማልወዳቸው ምግቦች ቢመጡም እንኳን እምቢማለት ሊከብደኝ ይችላልና እሱ ያታግለኛል።

እሳት ማንደድ እችላለሁ። አሁን እኮ በጣም ቀላል ነው። እሳት ማንደድ በብዙ መንገድ ማቀጣጠል ስለሚቻል ማለት ነው እና እሳት ማንደድ በጣም ቀላል ነገር ነው። አንዳንዴ እንጨት ደርድሮ ወይም እንትን ምንድነው የወረቀትም የተለያዩ ነገሮችም ሊሆኑ ይችላሉ እና እነዛን ደርድሮ ምን ማድረግ ይቻላል ክብሪት መለኮስ ብቻ ሊሆን ይችላል ማለት ነው ስለዚህ በዚህ መልኩ በጣም በቀላሉ ስራ መስራት ስለሚቻል እሳት መስራት ማቀጣጠል ስለሚቻል ይሄን አደርጋለሁ ብዬ አስባለሁ። ጋዝም በማርከፍከፍ ይቻላል እሳት እዚህ ያንን መጠበቁ ጥሩ ይመስለኛል። አንዳንዴ አልያያዝ ይላል ከሰል ነገርም እንደዛ ለማቀጣጠል አልያያዝ ይላልና ያስቸግራል ስለዚህ እነሱን በደንብ መከተሉ ስራ ላይ ማዋሉ ቆንጆ ነው ተገቢ ነው ብዬ ነው የማስበው እኔ ጋዝ ተጠቅሞ እነዛን ነገሮች ማቀጣጠሉ በጣም ቀላል ይሆናል ስለዚህ አንዳንዴ ደግሞ ደረቅ ነገር ሲሆን በእንጨትም ነው ደግሞም የሚቀጣጠለው በእንጨትም ሲሆን እንደ ጭራሮ የመሳሰሉ ነገሮችን ቀለል ቀላል ቀለል ያለው ስራዎችን በዚህ መልኩ ማቀጠ ማከናወን ይቻላል ማለት ነው፣ እና ያን ያህል ሚከብድ የሚወሳሰብ ነገር የለውም ስለዚህ እሳት ማቀጣጠል በደንብ እሳት ማንደድ በደንብ የምትችለው ነገር ነው። አንዳንዴ ምን ይፈጠራል እቤት ውስጥ ከውጭ በረንዳ ላይ ምናምን ነገር ሆኖ ግቢ ውስጥ እዓት አቀጣጥሎ የሆነ ነገር እየጠበሱ መጫወት ይቻላል ጊዜ ማሳለፍ ምናምን ስለሚቻል በሱ ያንን አጋጣሚ ተጠቅሜ ለማድረግ እሞክራለሁ። እና ብዙውን ጊዜ እኔ ነኝ የማቀጣጥለው እንደዚህ አይነት ቦታዎች ላይ አልኮልም ተጠቅሞ ማቀጣጠል ይቻላል ጥጥ ነገር ተደርጎ አልኮል ይደረግበትና እሱን ማቀጣጠል ይቻላል ያንን መከተል ብዙን ጊዜ የማደርገው ነገር ነው ጥረት የማደርገው ነገር ነው እሱን ለመከተል እና ይሄንን አደርጋለሁኝ ማለት ነው። ሌላው ደግሞ ምናልባት ከእንጨት ብቻ ላይሆን ስለምችል የሚቀጣጠለው ነገር እነዛንም በጥንቃቄ ማቀጣጠል ሊያስፈልግ ይችላል። ለምሳሌ የሲሊንደር ጋዝ እሳቶች ምግብ ለማብሰል ሰዎች ይጠቀማሉ። እሱ ደግሞ ብዙ ጊዜ አደጋ ስለሚያስከትል ጋዙ ወጥቶ ቤት ውስጥ የሲልንደር ጋዞ ከተበተነ አደጋ ሊያስከትል ይችላል። የእሳት አደጋ ሊያስከትል ይችላል ቤት ውስጥ ያለው ነገር በሙሉ ሊቃጠልና ሊጋይ ይችላል ማለት ነው ያንን ለመቅረፍ በጣም ጥንቃቄ ያስፈልጋል ከፍተኛ ጥንቃቄ ያስፈልጋል እና እሱን ታሳቢ ያደረገ የማቀጣጠል ዘዴ መጠቀሙን በጣም ጥሩ ነው እሳት አጥፊ ማጥፊያ እቃ አጠገብ ከሌለ እሳት ማጥፊያ አጠገብ ከሌለ ከባድ ነው የሚሆነው ማለት ነው። አደጋው ተባብሶ ቤቴን እስከመውደም ሊደርስ ይችላል በሰው ህይወት ላይም ከባድ የሆነ ጉዳት ለማድ ወደ ማድረግ ሊያመራ ይችላል ማለት ነው። እሳት ያው አንደኛ ለመሞቅ ነው የሚያገለግለው አንድ ሰው ከበረደው እሳት አቀጣጥሎ መሞቅ ይችላል ስለዚህ ሰውነቱ እንዲሞቅ ሊያደርግ የሚችል ነገር ነው በዚህ መልኩ ነው ጥቅም ላይ የሚውለው ማለት ነው ሌላኛው ደግሞ ትልቁ ምግብ ማብሰያም ነው። ስለዚህ የትኛውንም ዘዴ ቢጠቀም አንድ ሰው ምንም አይነት ነገር ቢጠቀም ሲሞቅ ነው ሰዓት ሲቀጣጠል ነው ማድረግ የሚቻለው ምግብ ማብሰል የሚቻለው የቀዘቀዘውን ነገር ማሞቅ የሚትቻለው ለጤናችን ተስማሚ የሚሆን ነገር ማድረግ የምትቻለው ከዚህ ነው እና ብርዳማ በሆኑ አካባቢዎች ላይ እንደውም የሚኖሩ ሰዎች እሳት አቀጣጥለው ቤት ውስጥ ተሰብስቦ የመሞቅ ባህሪ አላቸው ምሽት ላይ ማለት ነው ለሰውነት እጅግ አስፈላጊ ስለሆነ ማለት ነው እየቀዘቀዘ ከሆነ ደማችን ይበልጥ እየረጋ ይሄድና ዝውውሩ ቆሞ አደጋ ሊከሰት ይችላል፣ ልንሞት እንችላለን፣ ህይወታችን ልንናጣ እንችላለን፣ ስለዚህ እሱን ለመቅረፍ ስለሚያገለግልም ጭምር ሰዎች ምን ያደርጋሉ እሳት እንጨት ሰብስቦ በመደርደር ፍም ጨምረው አቀጣጥለው ሊያደርጉ ይችላሉ ሊሞቁ ይችላሉ ማለት ነው ያንን እሳት ስለዚህ እንደ አይነት ነገሮችም ስለሚኖሩ እንደ አካባቢያችን በጣም የተለመዱ ነገሮችም ስለሆኑ ያንን ከማድረግ ወደኋላ ማለት የለብንም። ህፃናት ወደ እሳት እንዳይጠጉ መከላከልም ጥሩ ነው እነሱም ብዙ ነገሮችን ለመሞከር ስለሚጣጣሩ ህፃናት ያንን ነገር ካደረጉ ምናልባት ምን ሊከሰት ይችላል አደጋ ሊከሰት ይችላል ልጆች በእሳቱ ላይ ውስጥ ሊወድቁ ይችላሉ ወይ ደግሞ ተፈናጥሮ ሊያቃጥላቸውና አደጋ ሊያደርሱ ይችላል እና ከህፃናትም እሳትን ማራቅ ተገቢና ትክክል ነገር ነው ብዬ አምናለሁ ማለት ነው።

ደሞዝ ተቀጥሬ የምሰራ ከሆነ አብዛኛው እንደ ሀገራችን አከፋፈል ዘዴ በሰላሳ ነው የሚከፈለው ማለት ነው ወሩ በገባ በመጨረሻው ቀን በሰላሳ ነው ብዙ የሚከፈለው የሚቀጥለው ወር ሳይጀምር ማለት ነው ያ ይከፈላል ስለዚህ ደሞዝ ብዙን ጊዜ የሚቀበለው በሰላሳ ነው። እዚህ ያ ደሞዝ የሚመጣው ደሞዝ ደግሞ ያው ሃያ ዘጠኝ ቀን ሙሉ የለፋሁበትን አንድ ላይ ሰብስቦ ስለሆነ የሚከፍለኝ ብዙ ካለፋኝ በኋላ ነው ያው ደሞዜ የምመጣው አብዛኛውን ጊዜ ደሞዝ በቂ አይደለም። ብዙ ሰዎች የደሞዝ ቀናቸውን በጉጉት ቢናፍቁም ነገር ግን ከመጣ ያ ደሞዝ ብዙም ስለማይቆይ ጭንቅ ጭንቅ ይላቸዋል አንዳንድ ሰዎች ደሞዝን ተማምነው ብዙ ነገር አድርጎ ልሆን ይችላል ተበድረዋ፣ ል ብዙ ነገር አድርገዋል፣ ዱቤ ወስደዋል፣ በጣም ብዙ ነገር አድርገዋል እና ያ የሚመጣው ደሞዝ ደግሞ ያንን ለመሸፈን የማይበቃ ከሆነ ሰዎች ችግር ውስጥ ይወድቃሉ ስለዚህ የስጋት ቀን ይሆናል ማለት ነው። እርግጥ አስደሳች ነው ምንም፣ ጥያቄ የለውም የለፋንበት የምናገኝበት ቀን ነው ብዙ ነገሮቻችንን የምንሸፍንበት ነው፣ ወጪዎቻችንን የምንሸፈንበት ነው፣ በጣም ብዙ ነገር በደሞዝ ሰው ሊያደርግ ይችላል፣ እና ያንን ተጠቅሞ ማለት ነው። ስለዚህ በደንብ የሚጠቅምና አስፈላጊ ነገር ነው ግን በሰላሳ ሆኖ ትንሽ እንትን ይላል እኔ ቅሬታ አለኝ። በሰላሳ ባይሆን አሪፍ ነው በአስራ አምስት በአስራ አምስት ቢሆን በጣም ቆንጆ ይመስለኛል ያው እርግጥ ለማጥራቀም ላይሆን ይችላል ሰብስቦ አንድ ነገር ላይ ለማዋል ላይጠቅም ይችላል ግን ቶሎ ግን ይደርሳል በቃ የግል ጉዳዮቻችንን ለመፍታት ወጪዎቻችንን ለመሸፈን ቶሎ ይደርሳል እናም ቁጠባም ሰው እንዲለምድ ያደርጋል ማለት ነው እና ከዛ አንፃር ቆንጆና ጠቃሚ ነው ብዬ የማስበው በአሥራ አምስት ቢሆን ጥሩ ነበረ ወር ጠብቆ በሰላሳ ከምደርስ ማለት ነው። አንዳንዴ ደግሞ ምን ያጋጥማል እንደሰራን የምናገኛቸው ክፍያዎች አሉ ወር መጠበቅ የማያስፈልጉ ስራዎች ማለት ነው ለምሳሌ የኮንትራት ስራ ወይም ደግሞ የግል ስራ ምን ስራ ከሆነ ገንዘብ የሚመጣው ያ ያ ነገር አገልግሎት ነው የሰጠንበት ጊዜ ነው የሚሆነው ለምሳሌ ሌሎችን የሚያስተምር ሰው የሆነ ነገር ቤት ከፍቶ ሌሎችን የሚያስተምር ሰው ክፍያውን ቀድሞ ስለሚቀበል ደሞዝ መጠበቅ የሚባል ነገር አይኖርም ማለት ነው። ከዛ በኋላ የሚያደርገው ነገር ያ ጊዜ እስኪደርስ ማስተማሩን መቀጠል ነው ማለት ነው እየተጠቀመ ነው የሚሰራው እየተጠቀመ ነው የሚሰራው ከሰራ በኋላ አይደለም የሚጠቀመው ተገላብጦሽ አይደለም ማለት ነው የግል ስራ ለምሳሌ ሊስትሮን የሚጠርጉ ልጆችን ብንመለከት እዛው አገልግሎት ሰጥተው እዛው ነው የሚያገኙት ማለት ነው የንዘባቸውን ስለዚህ ባስፈለጋቸው ሰዓት ወደ ማግኘት እችላሉ። ትንንሽ ሊሆን ይችላል፣ በጣም ትንንሽ ሊሆን ይችላል፣ ትልልቅ ወጪዎቻቸውን ለመሸፈን ላይበቃ ይችላል ግን ቶሎ እጃቸው ላይ ስለሚገባ ያ ገንዘብ ያን ያህል የመቸገር አጋጣሚያቸው ጠባብ ይሆናል ማለት ነው፣ ምክንያቱም የሚበሉትን ነገር አያጡም ሲያስፈልጋቸው ቀለል ያለ ነገር ማድረግ ያን አህል አይከብዳቸውም ከዚህ ከዚህ አንፃር የነሱ የነሱ የተሻለ ነው ባይ ነኝ። ስለዚህ እኔ ደሞዝ ከመጠበቅ ቶሎ ቶሎ ስራ የሚያስገኙ ነገሮችን መስራቱ እጅግ አስፈላጊ ነው፣ አጓጊ ነው፣ አርኪ ነው ብዬ ነው የማምነው እኔ እና ያንን እጠብቃለሁኝ ግን ሰላሳ ጠብቀው የወሩን መጨረሻ ጠብቀው ደሞዝ የሚወስዱ ሰዎች እስከዛ ቀን ድረስ በጣም በችግር እና በተልያየ ነገር ነው የሚያሳልፉት እና አስቸጋሪ ነው ብዬ ነው የማምነው ደሞዝ ሲመጣ የሚያስገኘው ጥቅም ቢኖርም የሚያስደሳች ነገር ቢኖርም ግን እንደዛ ቆይቶ መምጣቱ ግን እንደኔ ትክክል ነው ወይም ተገቢ ነው ብዬ ከሚቀበሉ ሰዎች መካከል አይደለሁም ማለት ነው። ስለዚህ ደሞዝን እንደ አስፈላጊነቱ ሆኖ መጠቀም ያለብን ማለት ነው። ከመጣ በኋላ ደግሞ ያ ታላላቅ ስብሰባዎች ስለሚኖሩ ያንን ጊዜ ሀሳብ አንስቶ ነው መወያይ ይቻላል ከደሞዝ ጋር በተያያዘ ከሌሎች ሰዎች ጋር መወያየት ይቻላል፣ ያን ነገር ማድረግ ይቻላል፣ ለሌሎች ደሞዝ ጥቅማቸውን እንዲያወሩ እንዲያጋሩ እድል መስጠት ይቻላል፣ ነገሮችን ይበልጥ ማቀላጠፍ ይቻላል ማለት ነው። ብዙ ሰው ግን ያ አያስብም ሰላሳዉን ጠብቆ ይወስዳል ከመጣ በኋላ እንደፈለገ ያደርገዋል ይጠፋበታል ማለት ነው። ስለዚህ ድግግሞሽ ህይወት ይሆናል ማለት ነው ስለዚህ ባለፈው ወር የደገመዉን በዚህኛውም ወር ይደግማል በዛኛውም ይደግማል ነገሩ እንደዛ እየተደጋገመ አሰልቺ ወደ መሆን ደረጃ ይደርስና ያ ሰው በደሞዙ ደስተኛ አለመሆን ወደ አለማርጋት ወደ መሳሰሉ ነገሮች ሊገባ ይችላል ማለት ነው።

ማታ የአመጋግብ ሰዓቴ የተጠበቀ አይደለም እንደ ሁኔታው ነው። ብዙም ጊዜ የሚመገበው ሶስት ሰዓት አካባቢ ነው። ከመተኛተህ በፊት ማለት ነው። ከስራ ወደ ቤት የሚገባበት ሰዓት አርፍጄ ይሆናል አንዳንዴ ወይ ደግሞ መክሰስ በደንብ ስለምመገብ። ቶሎ አይረበኝም የምተኛበትም ሰዓት በጊዜ ስላልሆነ ዘግይቼ ስለሚተኛ ያንን እጠብቃለሁ ማለት ነው። እዚህ በዚህ መልኩ ነገሮች ጥሩ ይሆናሉ ማለት ነው። እና የእንቅልፍ ሰዓቴ በዛ ላይ የተመካ ይሆናል ማለት ነው። እና ይሄንን አደርጋለሁ ብዙም ጊዜ አንዳንዴ ደግሞ ምን ሊያጋጥመኝ ይችላል? የእንቅልፍ ሰዓት ገፋ ስለሚል ከሶስት ሰዓትም የማሳልፍበት ጊዜ ሊኖር ይችላል። ወይ ደግሞ ቋሚ የሆነ መመገቢያ ሰዓት ላይኖረኝ ይችላል። የሚለዋወጥ አይነት ሰዓት ሊኖር ይችላል ማለት ነው። ቀደም ብዬ አስራ ሁለት ሰዓት ምግብ በልቼም በደንብ ሳይመሽ ምግብ በልቼ በዛው ላደርስ እችላለሁ። አንዳንዴ ደግሞ በጣም ስደክም በጊዜ ከተኛሁ ሁለት ሰዓት አካባቢ ምናምን ከተኛሁ ምግብ ትዝ ላይለኝ ይችላል ማለት ነው። እዚህ እንደዚህ አይነት ነገር እንደሚያጋጥመኝ ደግሞ ከተገነዘብኩ ምን አደርጋለሁ አስቀድሜ ምግቡን በቀን ለመብላት እሞክራለሁ ማለት ነው። አስራ አንድ ሰዓት በኋላ ያለው ጊዜ ብዙን ጊዜ እንደዚህ አይነት ነገር ያጋጥመኛል አሁን ለምሳሌ አስራ አንድ ሰዓት ወይ አስራ ሁለት ሰዓት ምግብ ከበላሁ የተኛሁ አራት ሰዓት አምስት ሰዓት ከሆነ ስለማይረበኝ እዚህ በዛው ላድር እችላለሁ ማለት ነው። ቀለል ያለ ነገር በልቼ በዛው ልተኛ እችላለሁ ማለት ነው። በጊዜ መመገብ ጎንጆ ነው ባይ ነኝ እኔ በጊዜ ተመግቦ ወደ እንቅልፍ መሄድ ጥሩ ነው ባይ ነኝ ምክንያቱም ጥሩ እንቅልፍ ላይ መተኛት ያስችላል። እንዳንረባ ያደርጋል በሀሳብ እንዳንወጠር ያደርጋል ነገሮችን ቀለል አድርገን መመልከት እንድንችል ስለሚረዳ ጨምር ማለት ነው። እንደዛ ለማድረግ መሞከሩ እጅግ አስፈላጊና ቆንጆ ነው ብዬ ነው የማምነው እኔ ማለት ነው። አንዳንድ ሰዎች የማይመገቡ አሉ። ቆሎ ሁላ መተመግበው የሚተኙ ሰዎች አሉ አንዳንዶች ደግሞ አምስት ሰዓት ሁላ አምስት ሰዓት ስድስት ሰዓት ላይ ሁሉ የሚመገቡ አዱ እና በጣም ነው ግርም የሚለኝን የሰዎች ባህልያችን ያደግንበት መንገድ ስንከተል የኖርነው ነገር የሰው ሰዎች የምሰጡት አስተያየት የመሳሰሉ ነገሮች የእንቅልፍ ሰዓታችን እንዲዛ ሊያደርጉ ይችላሉ። አንድ ቤተሰብ በጣም አርፊዶ የሚበላ ከሆነ ምን ሊሆን ምን ሊያጋጥመው ይችላል? ያ የሚበላበት ተጽኖ ለሌላውም ሊጋባበት ይችላል ማለት ነው። የዚህ ሁለት ቤተሰቦች በአንደ አይነት ፍክክር ውስጥ ገብቶ የእንቅልፍ ሰአታቸውም ሆነ የመመገቢያ ሰአታቸውን እንደዛባ ሊያደርግ ይችላል ማለት ነው። ይሄን ያህል ተብሎ የተቆረጠ ሰዓት ሁሉም ያለው አይመስለኝም። እውነቱን ለመናገር አንዳንዴ ቤት ገብቶ በራት መስራት በራሷ ሰልች ነገር ሊሆን ይችላል። ለምን ስራ ደክሞ የመጣ ሰው ገና ከስራው መልስ ማረፍ እየፈለገ ገብቶ መስራት በጣም ከባድ ነው። ከአልባት እዝ ቤት አዘጋጅቶ የሚያበላቸው ሰው ከሌለ ማለት ነው። ስለዚህ ያንን መጠበቁ አስቸጋሪ ሊሆንባቸው ይችላል እና እነሱ እሱን የማይጠብቁ ሌሎች ሊኖሩ ስለሚችሉ ቋሚ ሰዓት ያለው ሁሉም ቤተሰብ ብዬ እኔ ለመወሰን ይከብደኛል። አንዳንዴ ደግሞ ምን ይደረጋል ከማብሰል ይልቅ የተዘጋጀው ምግብ ወደ ቤት ይዞ የሚገቡ ሰዎችም ደግሞ ይኖራሉ። ገዝተው ማለት ነው ከውጭ ገዝተው ወደ ቤት ያንን መገቢ ይዞ ሄደው በቤታቸው ሄደው ይገባሉ ይሄ ጊዜ ከመቆጠብ አንፃር ጥሩ ነው። ያው ወጪና ከጥራት ጋር የተያያዘ ችግር ሊኖር ቢችልም ግን ውጪ ከመቆጠብ አንፃር ቆንጆ ሊሆን ይችላል ጊዜም ከመቆጠብ አንፃር በጣም ቆንጆ ሊሆን ይችላል ማለት ነው። እና ያለውን አማራጭ ተጠቅሞ መብላቱ ጥሩ ነው ባይ ነኝ እኔ ለእራት ማሰብ በዛም የለም። ማታ ለምንበላው እራት ማሰብ እንድሻማ መፍቀድ የለብንም። ይሄ ስራችንን እንዲያስተጓጉት ማድረግ ያለብን አይመስለኝም። ለብዙዎቻችን ይሄ ፈታኝ ሊሆን ይችላል አውቃለሁ ግን ለማስተካከል መሞከሩ በጣም ቆንጆ ነው ባይ ነኝ እኔ እንደዛ ካደረግን ነው። ነገሮች ይበልጥ ቀለል የሚሉት ማለት ነው። ጥንነታችንም የሚጠበቀው ሌሎችንም እኛን ምሳሌ እንዲከተሉ ማድረግ የምንችለው እንደዚህ ካደረግን ነው። እና ይሄን ባህል ማዳበር እና መከተል ይበልጥ አስፈላጊ ነው። ብዬ ከማምኑት ሰዎች መካከል ነኝ እና ብዙዎች እንደዛ ባደርጉም አበረታታለሁ ደግፋቸዋለሁ ማለት ነው። ስለዚህ የሌሊት የምንመገብበትን ሰዓት እንደ ፕሮግራሜ ወይም እንደ ውሎዬ ስለሚቀያየር ይሄ ነው የሚል ቋሚ የለኝም እኔ

ስራዬን በጣም እወደዋለሁ። የምሰራቸው ስራዎች ማንኛውም ስራ ብትሰጠኝ አሁን ካለሁበት ያለሁበትም ሆነ ወደፊት ወይም ወደፊት አደዲስ ነገር ቢሰጠኝ። ጥቅሙን ማየቱ ነው አንድን ስራ ለመውደድ አንድን ሰው ሊያነሳሳ የሚገባው ማለት ነው። ለምሳሌ የቪዲዮ ኤዲቲንግ ስራ በጣም ነው የምወደው ስራዬ ነው ስለዚህ እሱን ተጠቅሜ ነው ህይወቴን እየመራሁ ያለሁት። ሌላው ደግሞ እያዝናናህ የምትሰራው ስራ ነው እና በጣም የሚያዝናናም አይነት ስራ ስለሆነ። እሱ እሱ ነገሩ በጣም ይመቸኛል ማለት ነው። እና ብዙ ሰዎች ስራቸውን መውደድ መቻል እንዳለባቸው ይሰማኛል። እኔ ስራውን አንድ ሰው ካልወደደ እንዴት ነው ገቢ ሊያገኝበት የሚችለው እንዴት ነው ህይወቱን ሊመራ የሚችለው? እሱ ነገር ያሳስበኛል። ስራን ለመውደድ የግድ እንደ ግዴታ ማየት ያለበት ብዬ ከማምን ሰው ነኝ። ያንን ስራ ማለት ነው እንደሚያዝናናው አይነት ነገር ተደርጎ ከተቆጠረ በጣም ቆንጆ ነው የሚሆነው ማለት ነው። ዘና ባለ መንፈስ ካልተሰራ። ነገሮች እንደታሰቡ አይሄዱም ይወሳሰባሉ። እዚህ እንደዛ እንዳይሆን ከተፈለገ ምን ማድረግ ያስፈልጋል የስራ አካባቢውን የስራውን ሁኔታውን የሚመርጠውን ስራ በደንብ መወሰን ያስፈልጋል። ከዛ እሱን ደግሞ በሚገባ በትክክል ለመተግበር ጥረት በማድረግ መውደድ መቻል አለበት ማለት ነው። ሌላኛው ስልጠና መውሰድ ነው ለዛ ስራ የሚሆን ስልጠና መውሰድ ነው። ካልሆነ ከባድ ነው የሚሆነው እንዴት መስራት እንዳለበት ካላወቀ አንድ ሰው ሺህ ጊዜ ቢወደውም እንኳን የተቀላጠፈ ጥሩ አገልግሎት ሊሰጥ አይችልም ማለት ነው። ስለዚህ ማድረግ ያስፈልጋል ስራው እንዴት እንደሚሰራ በደንብ ማወቅ መቻል አለበት ማለት ነው። እዚህ ሙያውን በተመለከተ ያንን የምሰራውን ስራ በተመለከተ ስልጠና መውሰድ መቻል አለበት ስልጠናውን ከወሰደ እንዴት መስራት እንዳለበት እንዴት አቀላጥፎ መስራት እንዳለበት በሚገባ ስለሚያውቅና ስለሚገነዘብ ያን ነገር ማድረግ ለሱ ቀላል ይሆንለታል ማለት ነው። ብዙዎች ልምድ ሳይኖራቸው ነው እየገቡ ያሉት ማለት ነው ወይም ብቃት ሳይኖራቸው እየገቡ ስለሆነ ነው ስራቸውን የማይወዱት። እኔ ግን የምወደው የኔን ስራ ስልጠና ወስጄ በደንብ ተለማምጄው ከሌሎች ጋር ሰርቼ ተወዳጅ ሆኖ ስላገኘሁት ያንን ስራዬን በሚገባ በትክክል ለመስራት ሁሌም ጥረት አደርጋለሁ ይሳካልኛል ማለት ነው። ይሄም መሆኑ በጣም ተወዳጅ ነው። ሌላው ደግሞ የምወደድ አይነት ስራ የግድ መምረጥ ላይ ላያስፈልግ ይችላል አንዳንዴ ለምን በጊዜ ሂድት ክህሎቱን አዳብሮ ስራውን ይበልጥ ቆንጆ አድርጎ መስራት ስለሚቻል ማለት ነው። ራስን ማቅረብ ነው ትልቁ ነገር እዛ አንድ ሰው ለምሰራው ስራ ራሱን ካላቀረበ እንዴት አድርጎ ስራውን ይሰራዋል? በጣም አስቸጋሪ ነው የሚሆነው እና ለምሰራው ስራ በትክክል ራሱን ማቅረብ መቻል አለበት ልቡን ማዘጋጀት መቻል አለበት። አይምሮው መዘጋጀት መቻል አለበት ከስራው የሚያገኘውን ጥቅም በደንብ ማሰብ መቻል አለበት አንድ ሰው እንደዛ ካደረገ ነገሮች ይበልጥ ቀላል ይሆኑለታል። ስራውን ይወደዋል ስለዚህ በዚህ መልኩ ነገሮችን ማከናወን ማድረግ ይችላል ማለት ነው። ሌላኛው ደግሞ በጋራ መስራት አንዳንድ ስራዎች ለአንድ ሰው ብቻ ሊከብዱ ይችላሉ። እና ስለዚህ በጋራ የምሰራ ከሆነ አንደኛ የምትሰራው ሰዓት በደንብ በቃ ይፋጠናል ስራውም ቶሎ ሊያልቅ ይችላል ነገሮች ይበልጥ ቀላል ይሆናሉ ማለት ነው። ሁለተኛ ደግሞ ያ የምሰራውን ሰው ከእሱ የተሻለ ልምድ ከእሱ የተሻለ እይታ ሊኖረው ይችላል ከእሱ የተሻለ ብቃት ሊኖረው ይችላል ስለዚህ በዚህ መልኩ የሚሰሩ ከሆነ ስራዎች ቀለል ተደርገው ወዲያው ሊያልቁ ይችላሉ ማለት ነው። ነገሮች በዚህ መልኩ ከቀጠሉ ስለዚህ አንድ ሰው ይሄንን ማድረጉን መቀጠል መቻል አለበት። አካባቢውን ማጠን መቻል አለበት። የምሰራው ስራ ለምንድነው የሚጠቅመው እነማንን ነው የምረዳው? ዋናው ተጠቃሚ ማነው? የሚለውን በደንብ አንድ ሰው ካሰበ ስራውን ሊወደው ይችላል ማለት ነው። ሁለተኛ ደግሞ የተለያዩ ዘዴዎችን መሞከር ነው ምንአልባት አሰልቺ ሊሆን ይችላል አንድ አይነት ዘዴ ብቻ መሞከር እዚህ አሰልቺ ሊሆን ይችላል አዳዲስ ዘዴዎችን ተጠቅሞ ደግሞ አንዱ ሰው የሚሰራ ከሆነ ይበልጥ ሊወደው ይችላል ማለት ነው። የማያውቀውን የዛን ስራ የማያውቀውን ሌላኛውን ጎን ሊያገኙ ይችላል። ጥቅሙንም ሊሆኑ ይችላል ማንኛውንም ነገር ማለት ነው። የማያውቀውን አዲስ ነገር ካገኘ በደንብ ሊወደውና ይበልጥ ሊሰራ ለመስራት ሊነሳሳ ስለሚችል ይሄን ማድረጉ ተገቢ ነው ብዬ አስባለሁ ማለት ነው። እና በተለያየ ዘዴ በተለያየ ቦታም ጭምር ሊሆን ይችላል። ከተሞከረ ከተለያዩ ሰዎች ጋር ከተሰራ እንዲሁም ደግሞ የስራውን የበላይ ተመልካች ፍቃድ ከጠየቀ ወይም ደግሞ መመሪያ ከጠየቀ ስልጠና ለመውሰድ ራሱን ለመቅረጽ አዳዲስ ዘዴዎችን ለመሞከር እና በቡድን ለመስራት ፈቃደኛ ከሆነ። ያንን ስራ አንድ ሰው የማይወድበት ምንም ምክንያት ሊኖር አይችልም ማለት ነው። ስለዚህ ስራዬን እወደዋለሁ ወይ ብሎ አንድ ሰው ሁሌም ራሱን መጠየቅ መቻል አለበት? ስራዬ ለሌሎች የሚጠቅም ነው ወይ ይህንን መጠየቅ መቻል አለበት? ስራዬን የሚደግፈኝ ነው ወይ የሚሉትን ነገሮች በደንብ አንድ ሰው ራሱን እየጠየቀ ራሱን እየፈተሸ በደንብ ካላጣራ ስራ የመውድድ አጋጣሚው ጠባብ ነው። የሚሆንበት ማለት ነው።

በቤቴ ልዩ የሆነ መቀመጫ አለ። ምን አይነት መቀመጫ ነው? በብረት የተሰራ ነው። ይሽከረከራል ከዛ ስፖንጅ በላይ ላይ ተደርጎበት ነበር ኮምቦርሳቶ ተደርጎበት ነበር እነዚህ እነዚህ ነገሮችን የያዘ ለየት ያለ መቀመጫ ቤት ውስጥ አለኝ ማለት ነው። እና አንዳንዴ በፊት ምን አደርግ ነበር እኔ ራሴ ነበር የምቀመጥበት የነበረው ማለት ነው ስራ ስሰራ ለስላሴ ስላለው ቀለል ስለምል ነገሮችን ይበልጥ ስለሚያስቀቅ ስለሚያቀልልኝ እሱን ተጠቀምጬ መስራት እፈልግ ነበር እወድ ነበር። በጊዜ ሂደትን ያን ነገር በጣም ወደድኩት ለጀርባዬ ምቹ ነበር አይጎረብጥም ወይም ደግሞ አያሳምመኝም እዚህ ከዚህ አንፃር በጣም በጣም በጣም የምወደው መቀመጫ ነበረ ማለት ነው። ቀለሙ ጥቁር ነው የምወደው አይነት ቀለም ስለሆነ ጥቁርና ነጭ እሱን ነው ያደረኩት። ቀለሙ ከዚህ አንፃር በጣም አጓጊ በጣም ምቹ ነበር እሱን እንደወደው ያደረገኝ አንዱ ነገር ይሄ ነበረ ማለት ነው። ሌላው ደግሞ ቁመቱን ከፍ ያለ ነበረ ከምቀ ከጠረጴዛዬ ጋር የሚገጥም ማለት ነው። እና እሱን በማድረግ ከፍታውን ከፍ በማድረጌ ልብ ክብ ፊት መቀመጫው ያለበት አካባቢ ያሉት ነገሮች ሁሉ ከእሱ ጋር የሚገጥሙ እንዲሆኑ ለማድረግ ችያለሁ ማለት ነው። እና ስራዬን ይበልጥ አቀላጥፎልኛል ከተወሰነ ጊዜ በኋላ ግን እያረጀ መጣ ከዛ ለምሳሌ በደንብ መንቋቋት ጀመረ በደንብ መንቀሳቀስ ጀመረ ከዛ እሱን ማስተካከል እሱን ማንቀሳቀስ በደንብ መስተካከል ማንቀሳቀስ ነበረብኝ። እሱን ከዜ በጊዜ ሂደት እሱን ጠገንኩኝ ማለት ነው። ያ ነገር ተስተካከለ ከዛ በኋላ እንደበፊቱ ምቹና ቀልጣፋ የሚታዘዝ አይነት መቀመጫ እንዲሆን አደረኩኝ ማለት ነው። ከዛ በኋላ ደግሞ ምን ተፈጠረ? አለቀ ጨርቁ መሰበር ተጀመረ የሚቀመጥበት ቦታ በላዩ ላይ ያስቀመጥኩት ነገር መሰበር ተጀመረ። አሰልቺ ሆነ ማለት ነው መቀመጡ መቀመጡ መጎርበጥ ጀመረ ድምጽ ያሰማል ሲንቋቋ ወደፊት ወደኋላ ስል ድምጽ ያሰማል ከቦታ ቦታ ሳንቀሳቀስ ምቾት አልሰጠ አለኝ እነዚህ ነገሮች ሲደራረጉ ለማስተካከል ለመቀየር ቦታውን ተነሳሳው ማለት ነው። እና ያንን ነገር ለማድረግ በራሴ ወስኜ ተነሳሁ ከዛ ያቺኛዋን የምትረብሸኝን መቀመጫ ቦታዬን ለመቀየር ጥረት አደረኩኝ ባላደሽ እቃዎችን ለመተካት ለማስጠንቀን ጥረት አደረኩኝ በሱም እሱ ተሳካልኝ እና ያንን ነገር ማድረግ ቻልኩኝ ማለት ነው። ሌላው ደግሞ ቀለሙን ማስቀየር ነበረብኝ ከጥቁር ወደ ነጭ ቀለሙን ማስቀየር ነበረብኝ እሱን አደረኩኝ። ሌላው ደግሞ ቁመቱን በጣም ከፍ አለ ሌላው ጠረጴዛው ዝቅ ስላለ ከእሱ ጋር እንዲገጥም አድርጌ ያን ነገር ሰራሁ ማለት ነው። እና በዚህ መልኩ ቀለል ባለ መልኩ መቀመጫዬን ለማደስ ጥረት አደረኩኝ ማለት ነው። ምክንያቱም በጣም ስለወደድኩት ወይም በጣም ስለምወደው እንድበላሽብኝ አልፈለኩም ያ መቀመጫ እንደ ቀርስ ነው በጣም ቁርኝት ፈጥረናል ከእሱ ጋር የምወደው ነው ሌሎች ሰዎች እንዲቀመጡበት አልፈቅድም እኔ ብቻ የምጠቀመው ስለነበረ ያንን በማድረግ መቀመጫን አስተካከልኩኝ ማለት ነው። አሁን ቦታ ቀይሬያለሁ ከዛ መቀመጫ ያለ ያረኩትን ቦታ ቀይሬ ሌላ ቦታ አድርጌያለሁ ፊት ለፊት ደግሞ ሌላ እሱ በነበረበት ቦታ ሌላ ማድረግ ችያለሁ ማለት ነው በዚህ መልኩ መቀመጫዬ ቆንጆ እንዲሆን አድርጌያለሁ ማለት ነው። አዳዲስ አዲስ ለመስራትም ጥረት እያደረኩ ነው እየፈለኩ ነው። የተሻለ ከእሱ የተሻለ አሁን ደግሞ ተሽከርካሪ የሚሆን ወደየት ወደ የትኛውም አቅጣጫ የምችከረከር መቀመጫ ማግኘት ብቻ ልጅ ቆንጆ እና ደስ የምል ሆኖ ስለማገኘው ማለት ነው። ለምን ጠረጴዛዎቼ በሶስቱም አቅጣጫ ቢሆን ልክ እንደ ስቱዲዮ አይነት ቦታዎች ቢሆኑ ደስ ይለኛል ስራዬን ይበልጥ ለማቀላጠፍ የተሽከረከርኩ ለመስራት እንዲመቸኝ ማለት ነው። ለዚህ ሲባል ደግሞ ምን ማድረግ አለብኝ? መቀየር አለብኝ የሚሽከረከር አይነት አዲስ መቀመጫ መስራት እና ማዘጋጀት መቻል አለብኝ ማለት ነው። ይሄንን በማድረግ ደግሞ ምንም ጥያቄ የለውም። በቅርቡ እንደማስታካው እርግጠኛ ነኝ። ስለዚህ በዚህ መቀመጫ አማካኝነት እስከዛሬ የሰራኋቸው ገቢ ያስገኙልኝ ብዙ ነገሮች ስላሉ ያ እንዲያድግ ስለምፈልግ የበፊቱም ደግሞ ጥሩ ለኔ አስፈላጊና ምቹ ሆኖ ስለተገኘ አዲስም መፍጠሬ በዛው ልክ ስለሚረዳኝ የተዘጋጀሁ እገኛለሁ ማለት ነው። ከበፊቱ በተሻለ የሚሽከረከረ እና እጅግ ደስ የምል ለመስራት የዝግጅት ላይ ነኝ ማለት ነው። እና ስጨርስ እንግዲህ

በልጅነቴ የኖረ ነበረው ከአያቶቼ ጋር ነው። እናት አባቴ ጋር የተወሰነ አመት ቆየሁ። ከዛ አያቶቼ ጋር ነበር የነበረው። እዚህ እነሱ ደግሞ በጋራ ብዙ ቤተሰብ ነበር አንድ ላይ ይኖረ ነበረው እዚህ እነሱን መቀላቀል ነበረብኝ። ተቀላቀልኳቸው ማለት ነው እና በዚህ መልኩ ነበረ የነበረው። ቤቱ በጣም ሰፊ ቤት ነበር ትልቅ ቤት ነበር በቆርቆሮ ነበር የተሰራው። ያኔ ቆርቆሮ በጣም ርካሽ ነበረ ቆርቆሮ ለቤት መስሪያነት የሚያገለግል ነገር ነው። ከላይ ጣሪያ ላይ የሚንጠለጥል ማለት ነው የሚሰካ በምስማር። ይመታል ከዛ ወደ ውስጥ አያስገባም ማለት ነው። እርግጥ ዝናብ ሲዘንብ ምናምን ይጮሃል። እንደዛ ነገር ድምጽ ያሰማል። እዚህ እንዲህ አይነት ነበረ ቤቱ የነበረው ማለት ነው እና። በቆርቆሮ የተሰራ ቤት ነበረ በዝናብ ወቅት ጩኧት ያሰማል ሌሎች ሌሎች ነገሮችንም እንደዛ ያደርጋል እና። በዚህ መልኩ ነው ያነጋገር ማድረግ የቻልኩት ማለት ነው። እና በጣም ምቹ ገዜ ነበር የነበረው ማለት ነው። አራት አምስት ሆነን ለእራት ስንሰበሰብ ደስ ትዝ ይለኛል ቤት ውስጥ ያለው ድባብ እና በጣም ቆንጆ ነበረ። ይሄን ነገር የለመድኩት ያለፍኩት ማለት ነው። በዚህ መልኩ ያንን ነገር ማድረግ ችያለሁ። አካባቢውም ደስ የሚል ነበረ ተራራማ ነበረ እንሸራተት ነበር ከውጪ ጥሩ ጊዜ ነበር ያሳለፍነው። ቤቱ ከፍታ ላይ ነበረ በጣም ረጅም ነበረ የተመረገው ጭቃ ነበረ ከውጭ በኩል ይታያል። ከዛ ደግሞ ከስር ምንጣፉ እንጨት ነበረ ያው አንዳንዴ አቧራ ይኖረዋል ቤት ውስጥ ለመጥረግ ያስቸግር ነበረ። የውሃ ጉድጓድ ነበረን ግቢ ውስጥ አበቦች ነበሩ ግቢው ላይ ይሄ ቤቱ ደግሞ ከውስጥ ቀለም ሁለት አይነት ቀለም ነበር ተቀብቶ የነበረው። እሱ ደግሞ በጣም አርኪ ነበር ቆንጆና አጓጊይ ነበረ። እነዚህ ነገሮች በጣም ቤቱን እንድንወደው አድርገው ነበረ። እና በጣም ቆንጆ ነበረ ቤቱ። ስሰራም እንኳን ነበርኩኝ እኔ ቤቱ ስሰራ ነበርኩኝ። እንጨት በእንጨት ነበር የተሰራው ከላይ ነበር ቆርቆሮ የነበረው እንጂ ቋሚዎቹ እንጨት ነበሩ። እዚህ ያንን እንጨት መሸከም አስፈላጊ ነበረ። ከዛ ምስማር የመታበት ነበር እንጨቱ ላይ አጥርም ስሰራ እንደዚሁ ብቻ ብዙ አይነት ነገሮች ነበሩና በእነዚህ በእነዚህ መንገዶች ነው። እንትን ያልኩት ቤቱን ማስታወሰው ማለት ነው። በጊዜ ሂደት አጥሩም ያረጃል እንጨት ስለሆነ አንዳንዴ ደግሞ አጥሩ ላይም ሰዎች ልጆች ስለሚወጡ ልብስ ምናምንም ስለምሰጣ ትንሽ አስቸጋሪ ነበር የነበረው ሁኔታ እና። በዚህ መልኩ ነበር የነሱን ሊያውቃቸው የቻልኩት ቤቱ ትዝ የሚለኝ ማለት ነው። እና አያቴ ቤቱን ለመጠገን ያደርግ የነበረው። ጥረት በጣም ነበር ግርም የሚለኝ ሌላ ሰራተኛ እንኳን መጥቶ እንዲያግዘው አይፈልግም በራሱ ነበር ሲሰራ የነበረው እና ሙያ እንድማር አድርጎኛል ቤት መገንባት ይችላል። በዚህ መልኩ ለኔንም አሰልጥኖኛል ማለት ነው። የእሱ ብቻ አይደለም። ጎሪቤት ላይ የነበረውን ቤት ራሱ ራሱ ነበር ስገነባ የነበረው እርዳታ ስፈልጉ ነገሮች መጥቶ እንዲያግዙ ስፈልጉ አቅጣጫ እንዲመራቸው ስፈልጉ እሱ ነበረ። ይጠይቁ ያማክሩ የነበሩት ማለት ነው። በዚህ መልኩ አግዟቸዋል ረድቷቸዋል ብዙ ነገር አድርጓቸዋል እና ያ ቤት በጊዜ ሂደት የኛም ቤት እያረጀ ምናምን ነገር ሄደ። በልጅነቴ ላይ የነበረኝ ቤት ብዙ ትዝታዎች ያሉብኝ ቤት ነው። ከብዙዎች ጋር ጊዜ አሳልፈናል ከብዙ ልጆች ጋር ተጫውተንበታል። ብዙ ትልልቅ ዝግጅቶች ተደርገውበታል በእነዚህ በእነዚህ መልኩ። ብዙ ነገሮችን አሳልፈናል እና። በዚህ መልኩ ነበር ነገሮች ይቀጥሉ የነበሩት ማለት ነው። እና ተወዳጅ ቤት ነበረ። ላይም በዛ አይነት ዘዴ በዛ አይነት ሁኔታ በዛ አይነት ስታየል የሚሰሩ ቤቶች አሉ። በተለይ ወደ ክፍለ አጋር ወጣ ካለ አንድ ሰው ተመሳሳይ ነገር ነው ያለው በእንጨት ይሰራል በብዙ ነገር እንደዛ ይደረጋል እና። ያ ያ አሁንም አልቀረም እንደውም በጣም በሚገርም አልኩት ተጧጥፎ ቀጥሏል። እነዚህ ያ በፊት የነበረን ያ ትዝታ የጫረብን ነገር ዘንድሮም በዚህ መልኩ ማስታወስ መቻሌ ለራሴ ይገርመኛል ማለት ነው። እኔ ልስራ ብል እንደዚህ አይነት ቤት አልሰራም እዉነቱን ለመናገር ምንም ያደኩበት ቢሆንም አዲስና ዘመናዊ ቤት ለመስራት ነው ጥረት የማደርገው ማለት ነው። እና ያ ጥሩ ትዝታ ጭሮብኛል

አዳዲስ የስራ ግንኙነቶች ትፈጥራለህ አዎ እድሉን ካገኘው ይሄን ከማድረግ ወደኋላ አልልም። ለምን ተጨማሪ ገቢ የማገኝበት ነው። ተጨማሪ ወዳጆችን የማፈራበት ነው። ነገሮች ይበልጥ ቀለል እንዲህ ያደርጋሉ ማለት ነው። እና ከዚህ አንፃር። አዳዲስ የስራ ግንኙነቶቼን መፍጠሩ በጣም ቆንጆ ነው ተገቢ ነው። ብዬ ስለማምን ጭምር ማለት ነው። እና አዳዲስ ስራ ግንኙነቶች የስራ አጋጣሚ ይጨምራሉ። ከዚህ አንፃር በደንብ ለመስራት ጥረት ማድረጉ ጥሩ ነው ብዬ አስባለሁ። እንደውም ስልጠና መውሰድ በጣም አስፈላጊ ይሆናል ማለት ነው። ለምን በዚህ ዘርፍ ክህሎታችንን ካዳበርን ስራችንን እንትን ማስፋቱ የማይቀር ነገር ስለሆነ ማለት ነው። እዚህ አንድ ሰው የስራ ግንኙነቱን በጣም የሚያሰፋ ከሆነ በጣም ቆንጆ ይሆናል ማለት ነው። ለምን ተጨማሪ ስራም ሲያገኝ ለራሱም ተጨማሪ ነገር ያገኛል። ተጨማሪ ገቢ የሚያገኝ አለ ለሌሎችም ስራ እድል ይከፍታል ማለት ነው። እና አዳዲስ አስራ ግንኙነቶችን መፍጠሩ በጣም ቆንጆ ነገር ነው። ብዬ ነው እኔ የማምነው ማለት ነው። ስለዚህ ነገሮች ይበልጥ ግልጽ የሚሆኑት ስለ ስራ አዲስ ነገሮችን የምንማረው አዳዲስ ዘዴዎችን የምንሞክረውና ብዙ ነገሮችን የምናገኘው ጥቅሞችን የምናገኘው እንደዛ ሲሆን ነው። አንድ ሰው ባለበት በዛው ቀጥ ብሎ መቅረት አይፈልግም ስራውን ማሳደግ ይፈልጋል ነገሮችን ይበልጥ ማሳመር ይፈልጋል። እንዲወሳሰቡ አይፈልግም ስለዚህ የስራ አጋጣሚዎችን በደንብ መፍጠር መቻል ይኖርበታል ማለት ነው። ለዚህ ደግሞ አዳዲስ አስራ ግንኙነቶችን ሰፋ ማድረጉ እና ነገሮችን ማየቱ ማጤኑ በጣም ቆንጆ ነው ተገቢ ነው። ብዬ ነው የማምነው እኔ ካልሆነ ነገሮች በአንድ ነገር መርጋት አሁን ጊዜ በጣም ከባድ ሆኗል። በአንድ ስራ ብቻ ገትር ብሎ መቅረትም በጣም አስቸጋሪ ሆኗል። ለአዳዲስ የስራ ግንኙነቶችን መፍጠር ይበልጥ አስፈላጊ በሆነበት ጊዜ ላይ ነው ያለነው ማለት ነው። አንድ ሰው ያለውን ያንን ክህሎቱን ይበልጥ ካላዳበረ ይበልጥ ካላሳደገ ነገሮች እንዴት ነው የሚያድጉለት። ሊሆን አይችልም ማለት ነው። እዚህ ኑሮ ይበልጥ የተወደደ መጠን የበለጠ የስራ ግንኙነቶች መስፋት መቻል አለባቸው። ነገሮችን ይበልጥ ማቅለል መቻል አለበት ማለት ነው። በእንደዚህ መልኩ አንድ ሶስት ስራውን የስራ ግንኙነቶችን ከሌሎች ጋር ያለውን ከፈጠረ ሰፋ ካደረገ መቋቋም ቀላል ይሆንለታል ማለት ነው። ነገሮችን እዚህ በዚህ መልኩ ነገሮችን ማየቱ እጅግ አስፈላጊና ጥሩ ነው ባይ ነኝ። ልምድ መሆን መቻል አለበት ለብዙዎቹ ካልሆነ ነገሮች ይበልጥ የሚወሳሰባቸው አይቀርም። እዚህ እንደዛ የሚያደርግ ሰው ማንኛውም ነገር ቢገጥም የመቋቋም አቅም ይኖረዋል ማለት ነው። የፈጠራ ችሎታውም ከፍ ይልለታል። የአንድ ሺህ ፈጠራ ችሎታ ከፍ ካለ ገቢውን ልክ በዛው ልክ ከፍ ስለምል ይሄን ማድረጉ በጣም አሪፍ ነው። የሚሆነው ማለት ነው። እና እንደዚህ አይነት አጋጣሚዎችን ለመፍጠር ሁሌም ነው ጥረት የማደርገው እኔ እንዲወሳሰቡ ስለማልፈልግ ነገሮች ማለት ነው። በየጊዜው ራሴን መገምገም ስለሚፈልግ በየጊዜው አሁን ያለሁበት ስራ የት ደረጃ ያደርሰኛል አሁን ያለሁበት ስራ ለምን ነገር ያበቃኛል የሚለውን በደንብ መስራት ስለምፈልግ በደንብ ማወቅ ስለምፈልግ ይሄን ለማድረግ ሁሌም ጥረት አደርጋለሁ ማለት ነው። ያ ካልሆነ ራስህን አልገመግም ከአዳዲስ ነገሮች ጋር ራስህን አላዋህደም። እንደዚህ ነገሮች ይበልጥ እንድወሳሰቡ ነው ማድረግ የማደርገው እና ያንን ከማድረግ መቆጠብ አስፈላጊ እንደሆነ በደንብ እረዳለሁ ማለት ነው። ይገባኛል። እንደዛ እንዲያደርጉ በሚገባ ነው ማበረታታው የሚገባ አሁን ላይ የስራ ፈጠራ በደንብ ወሳኝ ነገር ነው። የስራ ፈጠራና የመስመርን ማስፋት የስራ ግንኙነቶችን ማስፋት ይበልጥ ወሳኝ ነገር አለው ማለት ነው። አንዴ ስራችን በጣም በሰፋ ቁጥር የመታወቅ አጋጣሚያችንን በዛው ልክ ከፍ ይላል የመታወቅ አጋጣሚያችን ደግሞ በዛው ልክ ከፍ ካለ ደግሞ የስራ በሮችን በደንብ ይከፈታሉ የስራ በሮች በደንብ ከፍ ካሉና ከተከፈቱ ደግሞ ብዙዎች ብዙዎች ስራ የማግኘት አጋጣሚያቸው ይበልጥ ከፍ ይላል። ነገሮችም ይበልጥ አርኬ እና አስደሳች እየሆኑ ይሄዳሉ ማለት ነው። ያንን የሚጠራ ማንም ስለሌለ እኔም ቢሆን ያንን ማድረግ በደንብ እኔም ያስደስተኛል። ስለዚህ ነገሮችን እንደዛ ከመወሳሰባቸው በፊት የስራ አማራጮቻችንን እየከፈትን ገቢያችንን ማሳደጋችን በእጅጉ ጠቃሚ ነው። ባይ ነኝ ነኝና እነሱን ለማግኘት ሁሌም ጥረት ማድረጋችን አስፈላጊ ነው ማለት ነው።

ኮፍያ ማድረግ እወዳለሁ በሚገባ የምወደው ነገር ነው ሁሌም ለመልበስ ኮፍያ ለማድረግ ጥረት አደርጋለሁኝ ማለት ነው። አንደኛ ያው ውበት ነው ጌጥ ነው እዚህ ክፍያ እንዴ አስደሳች ነገር ይሆናል ማለት ነው። እዚህ ዘናጭ ሁኜ ለመታየት አንዳንድ ዝግጅቶች ሲኖሩ ጉዞ ሲኖረኝ እንደዚህ እንደዚህ ለማድረግ ስሞክር በደንብ ኮፍያ ማድረግ አስደሳች ይሆንልኛል ያንን ነገር አደርጋለሁ ማለት ነው። እንደው ደግሞ ሰፈር ውስጥም አንዳንዴ እንደዛ ለመልበስ ጥረት አደርጋለሁ ለማድረግ ኦፍያ ጥረት አደርጋለሁ ሌላው ደግሞ ምን አይነት አጋጣሚዎች ይኖራሉ ንፋስ ሲሆን ለምሳሌ ሳይክል ስንነዳ ሞተር ስንነዳ የመሳሰሉ ነገሮች ስናደርግ ሊያስፈልገን እየቻልን እንደው እሱ ነው ሁለተኛ ደግሞ ከፀሀይ መከላከያም ጭምር ነው። እዚህ ያንን ለማድረግ ሁሌም ጥረት አደርጋለሁ እንደዛ አጋጣሚዎችን ስሚያስገድዱኝ ጭምር ኮፊያ አለማድረግ ጥረት አደርጋለሁ ማለት ነው። አንዳንዴ ኮፊያዎች ደግሞ አሉ ሙሉ ኮፍያ አለ እነዛ ሙሉ ኮፍያዎች ደግሞ ለተለያዩ አይነት ሁኔታዎች ይጠቅመዋል ማለት ነው። እንዳልኩት የፀጉራችንን ከተለያዩ ነገሮች ይጠብቃሉ ከዛም ደግሞ ዝናብና አቧራ የመሳሰሉ ነገሮች ፀጉራችን እንዳይነካም ሊከለክሉልን ይችላሉ ማለት ነው። ሌላው ደግሞ ምን አይነት ምን ይላል ሊያጋጥመን ይችላል? ነገሮች የግድ ዝግጅቶች ሲሆኑ አንዳንድ ድርጅቶች እንደዚህ አይነት ነገሮችን እንለብስ ሊያደርጉ ይችላሉ ነገሮችን ይበልጥ ቀላል ለማድረግ ማለት ነው። ያኔ ደግሞ ግድ ስለሚሆን መለያም ጭምር ስለሚሆን ለዝግጅቱም ስለሚረዳ ይበልጥ መልበሳችን ተገቢና ትክክል ይሆናል ማለት ነው። እና ያንን ለማድረግ ጥረት አደርጋለሁ ለምን መመሳሰል ስላለብን ዝግጅቱን የሚመጥን አይነት አለባበስ መልበስ ስላለብን ያንን ማድረጉ ተገቢና ትክክል ነው ብዬ ስለማስብ እሱን ነገር ለማድረግ ጥረት አደርጋለሁ ማለት ነው። ወይም ኮፍያ በዛች ወቅት ለማድረግ አንዳንዴ አርማ ያላቸው ኮፍያዎች ይኖራሉ እነዛም ኮፍያዎች ማድረግ ምናልባት ያንን ድርጅቱን ለመግለጽ ወይም ደግሞ ያኔን አርማውን ያዘጋጀውን አካል ለመግለጽ የሚያገለግል ሆኖ ሊሆን ይችላል። እሱን ማድረጉ ቦታውን የሚመጥንና ዝግጅቱን ለዝግጅቱ አክብሮት እንዳለን የሚያሳየው ሆኖ ሊገኙ ይችላሉ ማለት ነው። ከዚህ አንፃር መልበሴ ተገቢና ትክክል ነው ብዬ ነው የማስበው ማለት ነው። ውድ አይደለም ለመግዛትም ስትሄድ ያን ያክል ጉዳይ አይደለም። ስለዚህ በቀላሉ ያን ነገር ለማድረግ ለመልበስ ወይም ክፍያ ለማድረግ ጠረጴዛ ያደርጋሉ ማለት ነው። ገዝቼ የተለያየ አይነትን የምወደው የተለያዩ አይነት ቀለሞችን ነው እዚህ ነጭ ማለት ቀይም በጣም እወዳለሁ። እዚህ እሱን እንደ ምርጫየ አደርጋለሁ አንዳንድ ፀሀይ ሲሆን አሁን ነጭ ማድረግ አሪፍ ነው ቀይም እንደዛው ጥቁር ግን የበለጠ ፀሀይ ስለሚስብና ስለሚያቃጥል አላደርገውም። ስለዚህ እሱን እንደ አካባቢ የሚመጥን አደርጋለሁ አንዳንዴ ደግሞ ጥጥ ነገር ያለው በጣም ቆንጆ ብርድ ጊዜ የሚያሞቅ አይነት ማለት ነው። ውጤት ነገር ያለው እሱን ልመልበስ በጣም እሱን ኮፍያ ማድረግ በጣም አስደሳች ነው ማለት ነው። ሙቀቱን ስለምፈልገው አደርጋለሁ ፀሀይ ጊዜ ግን ቀለል ያለ ስብሰባ አይነት ነገር ቦታ ላይ ሲሆን ከውጭ ፀሀይ ላይ መጋለጥ ሜዳ ላይ መሳሰሉ ነገሮች ላይ ሲሆን እንደዚህ አይነት ነገሮች ይኖራሉ እና ያንን ለማድረግ ቦታውን የመጠን ስለሆነ ስስ የሆነ ፀሀይን እንዳይጎዳን የሚያደርግ ወይም እውቀት የማይፈጥር እንደዚህ አይነት ነገር ለማድረግ ጥሩ ነው ብዬ ነው የማስበው ማለት ነው። እና ስፖርት አይነት ነገር ስትሰሩም የሚደረጉ አሉ ኮፍያዎች ለድጋፍ የሚደረጉ አሉ። ለማስታወቂያ እንኳን ለማስታወቂያ አንድ ነገር ለማስታወቂያ እንኳን የሚደረጉ አሉና ያንን ተጠቅሞ ማድረጉ ጥሩ ነው ብዬ ነው የማስበው እና እንደዛ አይነቶችን እንደ ቦታውን የሚመጥን ምርጫ ማድረጋችን ተገቢ ነው። ያ ነገሮችን ያሳካል ቀለል እንዲሉ ስለሚያደርግ ይሄንን ማድረግህን መቀጠል እችላለሁ

ምመርጠው ጥላ ወይ ፀሀይ የምለው ቦታውን ነው የሚወስነው እንዴ? ነኝ። ለምሳሌ ጥላ የሚመርጥባቸው ጊዜያቶች አሉ በጣም ፀሀይ ሲሆን ሀሩር ሲሆን እጅግ የሚያቃጥል አይነት ሙቀት ውስጥ ሲሆን የግድ ጥላ እመርጣለሁ ያስፈልጋል ስለዚህ እሱን ለመከላከል ምናልባት ቦታው ውጪ ከሆነ ምን ማድረግ ሊገብኝ ይችላል። አንዳንዴ ዛፍ ስር በረንዳ ላይ የመሳሰሉ ቦታዎች ጥላ አለባቸውም ብዬ የማስባቸው ቦታዎች ላይ ሄዶ መጠለል ሊጠይቅብኝ ይችላል። አንዳንዴ ደግሞ ሊፈጠር ይችላል። ያ ቦታ ጥላ የሌለበት ምናምን አይነት ነገር ከሆነ ደግሞ ዣንጥላ መጠቀም ሊያስፈልግ ይችላል። እንደውም ብዙም ጊዜ የሰዎች ዣንጥላ ያዙት አካባቢ እንኳን መጠጋት ሊያስፈልገኝ ይችላል ማለት ነው። ዣንጥላ የያዘ ሰው ጋር ደባል መሆን ሊያስፈልገኝ ይችላል ማለት ነው። ይሄን ያህል የሚያማርር አይነት መቅየት ሊያጋጥም ይችላል አንዳንድ አካባቢዎች ይላሉ። በጣም ሞቃት የሆኑና የሚያስቸግሩ ለመተንፈስ እንኳን የሚያስቸግሩ አካባቢዎች ምናምን ነገር ስላሉ። ያን ሰዓት ግድ ይላል ቤት ውስጥ ራሱ ጥላ ያዝ ያዝ የሚል አይነት ስሜት የምፈጥር ቦታዎች ሊኖሩ ስለሚችሉ ማለት ነው። እና እሱን ከቅም ነገር በመቁጠር ትልቅ ቦታ የምሰጠው ጉዳይ ነው ማለት ነው። አንዳንዴ ደግሞ ፀሀይ የሚያስፈልግበት ጊዜ አለ። አሁን ለምሳሌ ቤት ውስጥ ራሱ ሙቀት ከበዛ የግድ ውጪ ውጣ ውጣ ይላል። ቤት ውስጥ ደግሞ ፍዝቃዜ ከበዛ አሁንም ወደ ውጪ ውጣ ውጣ ይላል እኔ ፀሀይ ያስፈልጋል ማለት ነው። እንደዛ አይነት ሁኔታዎች ሲፈጠሩ በተለይ ክረምት እና የቅዝቃዜ ወቅቶች ላይ እንደዚህ አይነት ሁኔታዎች ማጋጠማቸው አይቀርም። እና እሱን የግድ ግንዛቤ ውስጥ ያደረገ ውሳኔ ማድረግ ያስፈልጋል ማለት ነው። ስለዚህ ጠቃሚ ነው። ጥላም ጠቃሚ ነው። ሁለቱንም ሚዛናዊ አድርጎም ማስቀጠል ያስፈልጋል። ለምሳሌ እንኳን ለሰው ለከብቶች ራሱ ፀሀይ በጣም የሚበዛበት ጊዜ አለ የሚያቃጥላችሁ እና ብዙ ጉዳት የሚያደርስበት ጊዜ አለ። እና ያንን ችላ ብሎ ማለፍ ተገቢ ነው ብዬ አላስብም። ለዚህ ለእነሱ እንኳን ዳህስ ይሰራል ቤት ይሰራል እንኳን ከሰው እንስሳት እንኳን እንድትጠለሉበት ትተደርጎ ማለት ነው። እህሎች ራሱ ይቃጠላሉ አንዳንድ አካባቢዎች ላይ ሙቀት ሲበዛ ይሄ ልቃጠላል ነገሮች ይበልጥ ይሆናሉ እና በጣም ከባድ ይሆናል። አንድ አካባቢ በረዷማ እንዲሆን ማነው በረሃማ እንዲሆን የማድረግ አጋጣሚው በጣም ሰፊ ነው። ስበዛ ማለት ነው። እዚህ እነዚህ ነገሮች ይብለጥ ቀን ይወሳሰቡና ነገሮች ከምበላሹ በደንብ መስራትና ማስተካከል ያንን አካባቢ ጥላ መፍጠር በጣም አስፈላጊ ነው ማለት ነው። አንዳንድ አካባቢ ደግሞ ጥላ ይበዛና ከስር ያሉ ነገሮች ይቀጭጫሉ የሚያድጉ ነገሮች ይቀጭጫሉ። ምቾት ይነሳል ነገሮች ይበልጥ ይወሳሰቡና ይበላሻሻሉ ማለት ነው። እዚህ እዛ አይነት ቦታዎች ስም ላይ በጣም ቆንጆ ይሆንምና ነገሮች ይበልጥ ይሆናሉ ማለት ነው። እና ፀሀይ እንዲገባ ማድረጉ ጥሩ ይሆናል። ወይ ደግሞ ያ አካባቢ የሚንቀሳቀስ ነገር ከሆነ ነገርየው ፀሀይ የምፈልገው በጣም አሪፍ ነበር። እንደዛ ይሆናሉ ማለት ነው። እና ደግሞ ምን ይሆናል አንዳንዴ? ጥላ እንዲያመጣ ተደርጎ አንዳንድ አካባቢ ሞቃት አካባቢዎች ላይ ዛፍ ይተከላሉ ማለት ነው። ዛፎች ተተክለው እንደዛ አካባቢ ጥላ የሚያስገኘው እንዲሆኑ ይደረጋል። በዚህ መልኩ ነገሮችን ይበልጥ ቀለል አድርጉ ማየቱ እና ለሚያስፈልገው ነገር ቦታ መስጠቱን ቆንጆ ነው ብዬ የምመለከተው እና የማየው እይታን ያሰፋል ማለት ነው። እንደ ዛፎች እንዲተከሉ መደረጋቸው ችግኞች እንዲተከሉ መደረጋቸው የዛ አካባቢ ጥላ ላይ ስለሚያስፈልግ ነው። ንፋስ ስለሚያስፈልግ ነው። ምን በዝቶ ጉዳት ማድረስ ውስጥ ስለማይቀር ቦታውም ሊሆን ይችላል። ለሰዎችም ሊሆን ይችላል ለእንስሳትም ሊሆን ይችላል እዛ አካባቢ ላለ የትኛውም ነገር። እንደዚህ ያስፈልጋል ገላጣ ሲሆንና ፀሀያማ ሲሆን ብዙን ጊዜ ማንም አይፈልግም። ተንሸራሽሮ እዛ ቦታ ሄዶ አረፍ ለማለት ጊዜ ለማሳለፍ ጥሩ እረፍት ለመውሰድ እና ነገሮችን ይበልጥ ለማሳመር የአእምሮአችንን ለማደስ ጭምር ብዙን ጊዜ የምንመርጠው ጥላን ነው። በደንብ የምንመርጠው ጥላን ነው። ህንፃዬም በጣም ሚዛናዊ በሆነ መልኩ አገልግሎት ላይ ከዋለ ጥቅምአለሁ ከዛ አንፃር በጣም ጥሩና ትክክል ነው። ብዬ እገምታለሁና እኔም እሱ ለመከላከል በሚደረጉ ጥረቶች ላይ ለምሳሌ አትክልት መትከል የመሳሰሉ ነገሮች ማድረግ ላይ በጣም በንቃት በመሳተፍ ያን ነገር ለማድረግ የተቻለኝን ሁሉ ጥረት በማድረግ እገኛለሁ። እዚህ ሁለቱን ቦታውን ጠብቆ ትክክልና አስፈላጊ ነው ብዬ ነው የማምነው።

እርካ በአካባቢዬ ያድጋል። እርሻዎች አሉ እሱ የሚተከልባቸው ማለት ነው በአካባቢ ከቀርካም ስሩ ብዙ ነገሮች ስላሉ ለዛ ስባል ብዙ ሰው ይተክላል ማለት ነው። እና ረጠብ ያለ ቀዝቀዛ ያለ አካባቢ ነው የሚወደው በጣም ረጅም አመት ቆይቶ ነው የሚያድገው መጀመሪያ ላይ እንጭጭ እንደሆነ በጣም ይቆያል ከዚያ ነው በጣም ወዲያው የሚተኮሰው ማለት ነው የሚያድገው። እና በዚህ መልኩ ቀርከሃ አካባቢዬ ላይ ያድጋል ቅርጫት የመሳሰሉ ነገሮች ምንጣፍ እንደዛ እንደዛ የወለል ማለት ነው እነዛ ነገሮች ስለሚሰሩ። ቀርካሃ ሰዎች ስለሚጠቀሙ ለእንደዚህ አይነት ነገር በአካባቢያችን ላይ በብዛት ይተከላል እና በዚህ በጣም አውቃለሁ። አንዳንዴ እንደ አጥር የሚያደርጉት ቋሚ እንጨት ማለት ነው እንደሱም አድርገው ስለሚጠቀሙ ቀርካሃ በአካባቢዬ ላይ አለ። በዚህ መልኩ አውቃለሁ ቀርካሃ በጣም የሚገርም የእንጨት ዘርያ ነው በጣም ያድጋል ከአስር ሜትር በላይ ወደ ላይ መርዘም። እንትን አለውና ይሄን ያህል አቅም አለው ወደ ላይ በደንብ በሰፊው የመሄድ የማደግ የመሰራጨት የመስፋፋት ባህሪ አለው በጣም ይሄዳሉ ወደላይ ረጅም መንገድ ረጅም ሜተር ወደላይ የመሄድ አቅም ያለው የእንጨት ዝርያ አይነት ነው። እና ብዙዎች ያንን ይጠቀሙታል አንዳንዴ በሱ ወጥረው ያጥፉትና በጣም ረጅም ስለሆነ ወጥረው እንደ በር የመሳሰሉ ነገሮችን ይሰሩበታል አንዳንዶች ደግሞ ከውስጥ እንጨቶችን የተለያዩ እንጨቶችን ያደርጉና እሱን እንጨት ከተከሉ በኋላ ቀርካሁን አንዱን ቀርከሃ ለሁለት ሰንጥቀው ከውስጥም ከውጭም እየለጠፉ እንደ ቤት ግድ የምትጠቀሙ ሰዎች አሉ ማለት ነው። እዚህ አብዛኛው ክፍለ ሀገር አካባቢ ስለማይጠፋ በየቦታው ስለሚተከል እሱን ተጠቅመው ቤት ይሰራሉ ሰዎች አጥር ይሰራሉ ቤታቸውንም ብቻ አይደለም የሚሰሩት አጥር የጊቢያቸውንም ብቻ አይደለም አንዳንዶቹ እንደውም በሱ እርሻቸውን ሙሉ እያጠሩ ሰዎች ብለው አሉ። ከውጭ ከጎን ከብቶች እንስሳት ምናምን ነገር የመሳሰሉት ወደ እርሻው እየገቡ የተከሉትን ንብረት እንዳያበላሹባቸው ያንን ለመቅረፍ ስሉ ቀርቀሃ ስተክሉ አያለሁ ብዙ ሰዎች ማለት ነው። አንዳንዶች ደግሞ ቡና ለማንጠፍ ቼት ቡና የምንገዛባቸው አካባቢዎች ላይ ሳይቶች ላይ የቡና መፈልፈያዎች ማለት ነው እዛ ላይ እሱን ይረበርባሉ እንደ መደብ ይሰራሉ ማለት ነው። እና እሱን ተጠቅሞ ያንን ነገር ይሰራሉ ያንን ነገር ያደርጋሉ ለዚህ ስትጠቀሙ በደንብ ስላየሁ አካባቢ ላይ ቀርከሃ አለ። ሌላው ደግሞ እንደ መደብም ሰርተው ገበያ ውስጥም ማለት ነው አንዳንድ ባህላዊ ብዙም ያልዘመኑ ገበያዎች ላይ ስንሄድ እንደ ዳስ እሰራለሁ እሱ ስር ደግሞ እንደ መደብ እሱን ተክሎ በላዩ ላይ የተለያዩ የሚሸጡትን ሸቀጣ ሸቀጦች እና ማንኛውንም የሚሸጡ ግብአቶችን እሱ ላይ ደርድረው ይሸጣሉ ማለት ነው። እዚህ መሬት አይነካም እርጥበትም አያገኘውም አፈርም ማለት ነው እንደዛ አያደርግም ወይም የሆነ ነገር እየሮጠ ብመጣም በላዩ ላይ ዘሎ አይወጣም ማለት ነው። አንዳንዶች መሬት በሚያነጥፉበት ጊዜ ከብቶች ወይ የሆነ ነገሮች ደርሰው በላዩ ላይ ስዘሉ የመበላሸት አጋጣሚ አለ አንዳንድ ጊዜ አያ ላይ እያሰራገር ገበያ ውስጥ እንዲህ ይበታትናሉ እና እነሱ ደግሞ ይሄን ለመከላከል በቀርካሃ እንደ ዳስ ነገር ሰርተው እሱ ላይ ደግሞ ከውስጥ እንደ መደብ አይነት ነገር ይሰሩና ንብረታቸውን በላዩ ላይ ያነጥፋሉ ማለት ነው። የመደባለው እሱ ብላ እንደዛ ሲሆን በጣም ደህንነቱ የተጠበቀ ይሆናል ማለት ነው። ስለዚህ ብዙውን ጊዜ የመበላሸት አጋጣሚው በጣም ጠባብ ይሆናል በእሱ ለምትሰሩት እንትኖች ማለት ነው። አንደኛውን አንጓን ቆርጠው ውስጡን በደንብ ካጸዱት በኋላ ፈቅፍቀው እንደ ውሃ መተጫም የሚጠቀሙ አሉ አንዳንዶቹ ደግሞ ቆርጠው ከስር በጎን ቆርጠው በውስጡም ስክሪፕቶ ነገር የመሳሰሉ ጌጣጎጣዎችን ነገር በውስጡ ያደርጋሉ ያንጠለጥላሉ እንደዛ እንደዛ የመሆን አጋጣሚ በጣም በሰፊው አለ እና ከእነዚህ የመሳሰሉ አገልግሎች ስለሚጠቀሙ ሰዎች በደንብ አውቃለሁ።

ብዙ ቋንቋ እችላለሁ ለምሳሌ የመጀመሪያው ዋናኛ ቋንቋዬ አማርኛ ነው። እዚህ አማርኛ በደንብ በቀላጥፌ መናገር ማውራት ማንበብ መጻፍ እችላለሁ። ሌላው ደግሞ ኦሮምኛ ቋንቋ መናገር እችላለሁ እሱን ማንበብም እችላለሁ መጻፍም እችላለሁ ማዳመጥም እችላለሁ። ሌላው እንግሊዝኛ ቋንቋም መረዳት እችላለሁ ማንበብ መጻፍ ማዳመጥ እና መናገርም እችላለሁ። ሌላው ጌድዮኛ የደቡብ ቋንቋ ጌድዮኛ። ወይም ጌድዮ ቋንቋም በደንብ አቀላጥፎ መናገር እችላለሁ ማንበብህን መጻፍህን ማዳመጥም እችላለሁ። ሌላው የተወሰነ ህንደኛ መሞከር አለው። እሱንም በተለይ መስማት እና መናገር እችላለሁኝ ማንበብ በላትን ፊደላት ካልሆነ በእነሱ ፍደል አልችልም። እነዚህን ቋንቋዎች እችላለሁ ማለት ነው። ስለዚህ ከቆጠርኩኝ አማርኛ በደንብ አቀላጥፌ መናገር የምችለው ከማንበብም አራቱን የቋንቋ የንጎች አክብሬ ማለት ነው። መስማት ማዳመጥ መጻፍ መናገር እና ማንበብ እነዚህን አራቱን በደንብ አቀላጥፌ የመቻል የሚችለው ቋንቋ ነው። ሁለተኛ ደግሞ ኦሮምኛም እንደዛ መናገር ማዳመጥ መጻፍና ማንበብ በደንብ ከምችለው ቋንቋ ነው። ሶስተኛ ላይ ደግሞ በቀጠርን ገድዮኛም እንደዛው እችላለሁ የደቡብ ቋንቋ ነው የጌዴው ቋንቋ ነው። እዚህ መናገር ማዳመጥ መጽሐፍና ማንበብ እሱንም እችላለሁ። ሌላው ደግሞ አራተኛው እንግሊዘኛ ነው እዚህ እንግሊዘኛም መናገር ማዳመጥ ማንበብና መጽሐፍ በደንብ አቀላጥፌ እችላለሁ። አምስተኛ ደግሞ ሄንደኛ ከመጽሐፍ ውጪ ማዳመጥ መናገርና እና ማንበብ እችላለሁ ማለት ነው። ለመጽሐፍ ሌላ ፊደል ከተጠቀምኩኝ እንጂ አማርኛ ላይ ባተኩር የሀገራችን ዋናኛው ቋንቋ የመግባቢያ ቋንቋ ስለሆነ በየትኛውም ከልል ላይ ሰዎች ሲሄዱ ለመጀመሪያ ጊዜ ከሰዎች ጋር ለመግባባት የምትጠቀሙት አማርኛ ነው። እና ከዚህ አንፃር በደንብ በደንብ የምችለው ቋንቋ ነው። አሁንም እየሰራሁ ያለሁት ይሄን ስራ በአማርኛ ቋንቋ ነው። ለምን በደንብ ከሁሉም በበለጠ በጣም በደንብ ስለምግባባና አቀላጥፌ መናገር ስለምችል አፌን የምፈታውበት ስለሆነ በእሱ መናገር እችላለሁ ሌሎች ቋንቋዎችንም መናገር እችላለሁ እንዴት? ነው መነጋገር የጀመርኩት መጀመሪያ በፊት በጣም ህፃን እያለሁ ልጅ እያለሁ ነበር። ፊደል መቁጠር የጀመርኩት እዚህ ፊደል መቁጠር ላይ ብዙም ጊዜ አልወሰደብኝም። የመጀመሪያው ትምህርት ትምህርት ቤት የመጀመሪያ ክፍል እንኳን ሳንገባ በፊት ነው። ከቤት ሆኜ ነው እነሱን አንብብ መቻል የቻልኩት መጽሐፍም እንደዛው የቻልኩት። ከሌሎች ተማሪዎች የተሻለ ጥሩ ብቃት ነበረኝ። ቶሎ ነበር የገባኝ። እነሱን መቅጠር እሱ ላይ ማተኮርና በተግባር መዋድፈል ያንን ላይ የከበደኝ ነገር አልነበረም። የተለያዩ መጽሐፎችን አጓጊ ታሪኮችን የመሳሰሉ ነገሮች ስነገሩኝ ስለነበረ እነሱን ተጠቅሜ ይበልጥ ቋንቋውን መናገር ማንበብ በጣም አቀራጨፍ ቻልኩኝ ማለት ነው። እዚህ ቤት ሳልደርስ ቤት ትምህርት ቤት ሳልደርስ ትምህርት ቤት ሳልደርስ ቤት እና ውጪ ላይ እንደው በምትለያዩ ተቋማት ቦታ ላይ አስተማሪዎች ነበሩ። ፊደል ተገዝቶ ተሰጠኝ በወረቀት እሱ ግድግዳ ላይ ተለጠፈ ስለዚህ ሌሊት ሌሊት ከመተኛቴ በፊት ያኔን ቋንቋ ለመልመድ ከነበረኝ ጉጉት ምን አደርግ ነበር እለማመድ ነበረ ማለት ነው። እለማመድ ነበር ከዛ በጊዜ ሂደት ወዲያው ብዙም ሳይከብደኝ ያንን ነገር ቻልኩኝ። ከዛ ትምህርት ቤት ስገባም ቋንቋው እሱ ነበረ። እዚህ መምህርም ሲያስረዳኝ ተማሪዎች ጋርም ስናወራ ሁሌም የምንጠቀመው ቋንቋ ስለነበረ ወዲያው እሱን መረዳትና መገንዘብ ቻልኩኝ ማለት ነው። እዚህ ይሄን ቋንቋ ከዛች ጊዜ ጀምሮ የምናገረውም ስለነበር ከዛ ደግሞ ከተማ ላይ ሲሆን ብዙዎቹ የምናገር እሱ ነው። ሱቅ እቃ ልንገዛ ስንሄድ የምንጠይቀውም ምንግባባውም በዚህ ቋንቋ ነው። ከሰዎች ጋር ሰበሰብ ስንጫወትም የምንናገረው እሱን ቋንቋ ነው። ከልጆች ጋር እንኳን ጨዋታ ቦታ የተለያዩዩ ነገሮችን ስናደርግ የምንጨዋወተው በዚህ በአማርኛ ቋንቋ ነበር። እና ከሌሎች ባሻገር እሱን የማውራት አጋጣሚ እጅግ በጣም ሰፊ ስለነበር ትምህርቱም የሚሰጠው በዛ ቋንቋ ስለነበር። ቃላቶቼ እየዳበሩ የምናገርበት መንገድም እየተቀየረ ቋንቋውን ይበልጥ መናገር ቻልኩኝ ማለት ነው

በጣም የምወደው አትክልት ካሮት ነው። እሱ ላይ ትኩረት አድርጌ ማውራት ብችል። ካሮት በጣም እወዳለሁ ተጠብሶም ጥሬውም ይመቸኛል። እና ብዙን ጊዜ እሱን ለመጠቀም ጥረት አደርጋለሁ ስበላ ደስ የሚል ጣዕም አለው አንዱ እሱ ነው። ሌላው ደግሞ የካሮት የጥቅም በፊት ትምህርት ቤት እያለን የጓሮ አትክልቶችን በተመለከተ ስንማር ስለ እርሻ ስንማር ስለ ካሮት ተደጋግሞ ይነገረን ነበረ። ለአይን ጥራት ያገለግላል ይባል ነበረ አይን በደንብ አጥርቶ እንዲያይ ይረዳል ሲሉ ነበር። እና ያ ተጽዕኖ አሳድሮብኛል እርግጥ የማየት ችግር የለብኝም እኔ ምንም እንከን የለበትም። ስለዚህ እሱን ግን ተጨማሪ ማድረጉ ይበልጥ እይታህን ይጨምራል ስለሚባ ይባል ስለነበር ለአይን እይታ ይጠቅማል የሚል በጎ ተጽዕኖ ስላሳደሩብኝ ይበልጥ እንድወደውም ምክንያት ሆኖኛል። ታጥቦ እንደውም እርሻው ሁላ በጓሮ ጓሮ ላይ ሁላ እሱን ካሮት የመትከል አጋጣሚ አግኝቼ ነበር። በፊት እና እሱን አጋጣሚ ባጫወት ተከራይቼ እኖር የነበረበት ግቢ ጓሮ ላይ አፈሩን ኮትክተን ካሮት የመትክል የመትከል አጋጣሚ ነበረን ምክንያቱም ከውጪ እስቲ ከምንገዛ ንጥረ ነገር ያለው ቆንጆ ካሮት ያልተገዛ ያልተቀላቀለ እንዴት ነው ማግኘት የምንችለው በሚለው ማለት ነው። ከጓደኞቼ ጋር ተነጋገርን ከዛ ዶማ ነገር ፈለግንና ቆፈርን አፈሩን ግዜው በጣም ደረቅ ደረቅ ነበር አካባቢው ምክንያቱም የፀሀይ ወቅት ነበር። ዝናብ አልነበረም። እሱ ደግሞ ይበልጥ እንዳይለሰልስ ያደርጋል ደግሞ ካሮት አትክልት ስለሆነ እንትን ይላል የግድ ይፈልጋል። መለስለስ አለበት ቦታው እዚህ ለሱ መሆን ስላለበት ቆፈረን ዝናብ እስከሚመጣ ቆፍረን ቦታ አዘጋጀንና። በሱ መስራት ያቺን ጊዜ አዘጋጀን ዝናብ እስከሚመጣ ያለውን ጊዜ በደንብ ኮተኮትነው ከዛ ዝናብ ሲመጣ በላዩ ላይ ዘነበ አፈሩ ላይ አለሰለሰ ከዛ የካሮት ፍሬ ይሸጣል። ፍሬውን ገዛንና እንትን አልነው ማለት ነው። ተዘራንበት ወይም ተከልን እዛ ቦታ ላይ ከዛ የተነሳ ያቺ ቦታ እንትን አለች ለሰለሰ እና አደገ በደንብ ማለት ነው በጣም ተሰራጨ። ከዛ ምናልባት የበሽታ እንዳያጠቃው እንዳይበላሽ የተለያዩ ህክምና ዘዴዎችን መጠቀም የተለያዩ መከላከያ ዘዴዎችን መጠቀም ነበረብን እዚህ አማከርን የጤና ባለሙያዎችን አማከርንና እሱን መጠቀም ቻልን ማለት ነው። ከዚያ በደንብ ጥሩ ሆኖ አደገልን በጣም ቆንጆ ሆኖ አደገልን። ስለዚህ ያኛውን ካሮት እንደ ልብ መጠቀም ጀመርን ማለት ነው። በዚህ ምክንያት ካሮትን ይበልጥ መውደድ ቻልኩኝ ቆንጆ ሆኖ አገኘሁት። ከዛ አሁንም ቢሆን አትክልት ነክ ምግቦችን ስመገብ እዚህ ካሮት የግድ ይገባበታል ማለት ነው። ሲጠበስ ደግሞ የበለጠ በጣም ስለሚያምር እንደዛ ለማድረግ እሞክራለሁ ጊዜ ሳላገኝ ስቀር ወይ ደግሞ ይበልጥ ሲያጓጓኝ እጠቀመዋለሁ ሳይቀቅ ማነው ሳይጠበስ መጠቀም ጥረት አደርጋለሁ እና በዚህ መልኩ አትክልትን ከምመገባቸው ነገሮች አንዱ ካሮት ነው ማለት ነው። እኔ ብቻ አይደለሁም ቤት ውስጥም እንጠቀማለን ምግብ ሲሰራም ካሮት ይግባበት ብዬ እነገራቸኋለሁ ይሄኛውን ለማድረግ ጥረት አደርጋለሁ ማለት ነው። ሆቴልም ቢሆን የትም ቦታ ሆኜ ምግብ ሳዝ አትክልት ነክ ነገሮች ምን ይግባ ብሎ ሚጠይቁኝ ከሆነ ካሮት ነው የምላቸው። እህቴም ምግብ ስትሰራ አትክልት ነገር ይግባበት ካለች ካሮት ነው ብዬ የምላትና በዚህ መልኩ ካሮትን ለመጠቀም ጥረት አደርጋለሁ ማለት ነው። እና እስከዛሬም ያው አትክልት ተመጋቢ በመሆኔ ጤንነቴ በእጅጉ እንደተሻሻለ ይሰማኛል እዚህ አይኔም እንደዛው ትክክል ማየቱም እንደተባለው የጤና ባለሙያዎች እንደሚመክሩት ካሮትን ለአይን ተጠቀሙ የሚባለውን ነገር መጠቀምን ጥቅሙን እንዳይም ስላደረገኝ እሱን በደንብ እጠቀመዋለሁ ማለት ነው። ከዚሁ ጋር በተያያዘ ይሄን ማሳወቅ እፈልጋለሁ።

የጎረቤቶቼን ድምጽ እሰማለሁ፤ በደንብ ግን አሁን ካለሁበት ቤት አንፃር አይሰማኝም። ቦታ ይወስነዋል፤ የቤቱም አይነት ይወስነዋል፤ ጎረቤቶቼም ደግሞ ብዙውን ጊዜ ቤት የሚቀመጡ አይነት አይደሉም። እዚህ እነሱ ቤት በማይሆኑበት ጊዜ ደግሞ ምንም ድምጽ አይመጣም፤ አንዳንዴም ቤት ሲሆኑ ምናልባት ወይም ሙዚቃ ከተከፈተ ስፒከሩ በደንብ የሚጮህ ከሆነ ብቻ ነው ምን ልመጣና ልረብሸኝ የምችለው እንጂ እሱም ያን ያህል ይረብሻል በሚባል ደረጃ አይደለም። እንጂ ብዙን ጊዜ አሁን አይሰማኝም አሁን እንደምታየው ከኋላ ምንም ድምጽ የለም። ፎቅ ላይ ነው ያለሁት ከታችን ሰው አ፤ ከጎንም ሰው አለ ሆኖን ግን ምንም አይነት ድምጽ መምጣት አይችልም ለምን እንትን የሚለው የሚጠቀመው የቤት ያለሁበት ቤት ድምጽ የማይከላከል ቢሆንም ግን እነሱ ስለሌሉ ብዙን ጊዜ ቀኑን ሙሉ ስራ ስለምውሉ ከዛ አንፃር ምንም አይነት ድምጽ አይሰማም። ማታ ማታ ነው የሚመጡት ሲመጡም ሩጠው ወደ እንቅልፍ ስለሆነ ያን ያህል የሚያስቸግር ነገር የለም፤ የሚረብሽ ነገር የለም። እንደዛ ስለሆነ ብዙን ጊዜ ይሰማኛል ድምጽ እንትን ብሎ የነሱ ድምጽ አይሰማኝም ማለት ነው። ሌላው የሚያስቸግር የነበረው ልጆች ካሉ ነው ጎረቤት ላይ ልጆች ካሉ ስለምንጫጩ፤ ስለሚጮሁ ድምፁ ይረብሻል እና እንደዚህ አይነት ነገር ደግሞ የለም እኔ ያለሁበት ግቢ ወይም እኔ ያለሁበት ቤት ጎረቤቶች ልጆች የላቸውም፤ ወጣቶች ናቸው ያገቡም እኮ አሉ፤ ግን ያልወለዱ ስለሆኑ አይረብሸኝም፤ ያን ያህል ልጆች ስለሌሉ ድምፃቸው አይረብሸኝም፤ ይሄ ለነፃነቴም ጥሩ አይደለም እዚህ እርስ በእርስም ያጣላል፤ አንድንድ ሰው ጸጥታ የሚፈልግ አለ እዚህ የዛን መብት መጋፋት ይሆናልና የሚረብሽ ድምጽ እንዳይኖር ጥርቃቄ አደርጋለሁ አብዛኞቹ ሰዎች ጋር ከሄድን እንዳልኩት ብዙ ጊዜ ድምጽ የምኖረው ልጆች ካሉ ነው ስለምንጫጩ ስጫወቱት፤ ስለምጮሁ በብዙ መንገድ የእነሱ ድምጽ ይሰማል እና ከዛ አንፃር የኔ ያሆኖ ምንም ልጆችም ስለሌሉ እንደዚህ አይነት የለም ሙዚቃም የሚያጫውት ያን ያህል ሰው የለም ያሉት ተከራዮችም ከስራ ደክሟቸው ሲመጡ ቀጥታ ወደ እንቅልፍ ስለሆነ የሚሄዱት ያን ያህል መረብሻቸው ነገር ወይም እንደዛ አይነት ድምጽ የለም እዚህ መልኩ ጥሩ የሆነ ነገር አለ፤ እስከዛሬ ከገጠሙኝ ነገሮች ማለት ነው እዚህ ምንም ያህል እንኳን ያን ያህል የምረብሽ ነገር እስከዛሬ የለም ግን እንዳልኩት አንዳንዴ ጎረቤቶች የሆነ ዝግጅት ስኖራቸው ሰው እነሱ ቤት ስመጣ ሲያወሩ የተወሰነ ልሰማኝ ይችላል እሱም ደሞም ቢሆን የሚረብሽ አይነት አይደለም እንደ ድሮ አይደለም ነገሮች አሁን ላይ በጣም ተቀይረዋል ለምን የሰው መብት መከበር በደንብ አለ፤ ስንት ሰው ስራ ብሎ ደክሞ ምናምን ነው የሚመጣው። ስለዚህ በሌላው ሰው እንግድ የለሽ በሆነ በሚሰማ ድምጽ መረበሽ የለበትም። ጫጫታ ምናምን የመሳሰሉትን ድርጎ መረበሽ የለበትም ስለዚህ እዚህ ከዚህ አንፃር መታየቱ በጣም ጥሩ ነው ብዬ ነው የማስበው እና ከሰው ጋር እርስ በእርስ መግባባት ስለሚቻል ሰላማዊ የሆነ የጎርብ የጉርብትናት ህይወት እንደቀጠል ከተፈለገ እንደዚህ አይነት ነገሮች አንዱ መነሳት መቻል አለበት ከእንደዚህ አይነት ከጫጫታ ድምጾች ነፃ መሆን መቻል አለበት እና ለዚህ ነው በደንብ ሚግባባ እንደዛ የማስበው ማለት ነው ስለዚህ እኔ ጎረቤቶች እንኳን ደህና ናቸው፤ ጥሩ ናቸው፤ እስከዛሬ የምረብሽ ድምጽ ገጥሞኝ አያውቅም እና አንዳንዴ ሰላም እንባባላለን። ውጪ ስንገናኝ በረንዳ ላይ ስንገናኝ ምናምን ነገር ሰላም እንባባላለን ከዛ በዘለለ አብዛኛው ሰው አሁን የስራ ወቅት የስራ ጊዜ ስለሆነ ሁሉም ወደ ስራ ስለሚሄድ ቁጭ ብሎ የማውራት ከሌሎች ጋር ጊዜ እንትን የማለት አጋጣሚው በጣም ጠባብ ይሆንበታል እና ስለዚህ የምረብሽ እና ያን ያህል የሚያስጨንቅ ድምጽ እንደሌለ በቃ ለራሴ አረጋግጫለሁ ማለት ነው። እሱን በደንብ ስላረጋገጥኩኝ ጎሬቤት ድምጽ እሰማለሁ ግን እምረብሽ አይነት አይደለም፤ ስራውም እንቅፋት የሚሆን አይደለም፤ ማንኛውንም ነገር የሚከለክል ሳይሆን አንዳንዴ ያው ሰው ሆኖ ሰው ማውራት ስለማይቀር በዛ ምክንያት እሰማለሁ።

በዚህ ቅዳሜና እሁድ ትናንትና አንድ ልዩ ዝግችት ነበረን እሱን መካፈል ችያለሁ። ቅዳሜ ላይ ማለት ነው። በጣም ቆንጆ ጊዜ ነበረን አንድ ድርጅት ያዘጋጀው አንድ ፕሮግራም ነበር። ዝግጅት ላይ መገኘት ችያለሁ ቀኑን ሙሉ። እዛ ነው ያሳለፍኩት በጧት ተነሳሁ። በጊዜ ሰውነቴን ታጠብኩ። ከዛ ቁርስም በላው ለባበስኩና ወደ ድርጅቱ ሄድኩኝ ወደ ሁለት ሰዓት አካባቢ። ከዛ ቀኑን ሙሉ እዛው አለን በጣም ደስ የምል ነበር። የጠዋቱ ክፍለ ጊዜ ፕሮግራም በጣም ደስ የሚል ነበረ። ከዛ ምሳ ተበላ። በቂ እረፍት ካደረግን በኋላ ለአንድ ሰዓት ከሰላሳ ደቂቃ ያህል እረፍት ካደረግን በኋላ። የከሰአቱን ደግሞ ቀጠልን የከሰአቱን በጣም አስደናቂ ነበረን። በጣም ከሰባት መቶ በላይ ሰዎች የተሰበሰቡበት ፕሮግራም ወይም ዝግጀት ነበር። እዛ ላይ ተሳተፍን የምትሰጠውን ትምህርት ተከታተልን ፕሮግራማቸው በጣም ደስ የምል ነበር። እሱን አጣራን ከዛ በኋላ መደምደሚያውም በጣም ልዩ ነበረ ዝግጅቶች ነበሩ። የተለያዩ ፕሮግራሞች ነበሩ አዝናኛ እና አስተማሪ ፕሮግራሞች ነበሩ። እነርሱን በደንብ ታደመን በሚገባ ከተጠቀምን በኋላ ፕሮግራሙ ወደ አስር ሰዓት እንደዛ ተጠናቀቀ። ከዛ በኋላ ደግሞ የተወሰነ የምንሰራው ስራ ነበረ የተወሰኑ የተመረጡ ሰዎች ከዛ እሱ ፕሮግራም ላይ ዋለን ማለት ነው ቀኑን ሙሉ። ከሰአት በኋላ ማለት ነው እሱን ጨረስንና ወደ ቤት ከተለቀቀን በኋላ ወደ ቤት የመጣሁት ወደ ከምሽቱ አንድ ሰዓት አካባቢ ስል የቤት ነበርኩኝ ማለት ነው። ስለዚህ ቅዳሜን በዚህ መልኩ ተጠቅሜዋለሁ። ሌላው እሁድ ነው ኢሁድ ደግሞ ዛሬ የተለያዩ ስራዎች ነበሩኝ የማገኛቸው ሰዎች ነበሩ። እነሱን አገኘው። ከዛ ከሰአት ደግሞ ሌላ ስራ ነበረኝ አሁን የሳይለንሲዮ ፕሮግራም ላይ መካፈል እና መቅዳት ነበረብኝ። በደንብ ተሳታፊ መሆን እንዳለብኝ ተሰማኝ ከዛ በእሱ ተካፈልኩኝ ማለት ነው። እሱን እየሰራሁ እስካሁን ቆይቻለሁ። ሌላው ደግሞ ይሄን ፕሮግራም ከጨረስኩኝ በኋላ ይሄን ቅጂ ከጨረስኩኝ በኋላ መዝናናት አስቤያለሁ ፊልም አያለሁ በጣም የምወዳቸው ብዙ ፊልሞች አሉ። ተከታታይ ፊልሞች ይመቹኛል እነዛን ፊልሞች በደንብ ለማየት እያቀድኩ ነው። ያመሻሽ አካባቢ እንደዛ ማለት ነው። ከዛ እነዛን ፊልሞች በደንብ ካየሁ በኋላተከታታይ ብዙ ክፍሎች ያሉት ፊልም በጣም የምወደው ፊልም አለ። እሱን ፊልም አይቼ እንደጨረስኩ ወዴት እሄዳለሁ? ወጣሃለሁ ከቤት ወጣ ብዬ የምዝናናበትን ፕሮግራም አመቻቻለሁ። ለእግሬ እንሸራሸርና ወደ ቤት እመጣለሁ ማለት ነው። እዚህ እሱን የማድረግ እቅድ አለኝ። ከዛ እሩ ሆኖ ካገኘሁ ደግሞ ምን አደርጋለሁኝ? ማታ ሰዎችን ወይም ጓደኞቼን ለማግኘት ጥረት አደርጋለሁ እነሱ ጋር ለመሄድ የተቻለኝን ሁሉ ጥረት አደርጋለሁ። ቅዳሜና እሁድ ሲኒማ ቤት የመግባት እቅድ ነበረኝ። ግን ይመሻል አንድ እሱ ነው ሁለተኛ ደግሞ ጓደኞቼ የሉም። ዛሬ እንደማይችሉ ስለነገሩኝ ብቻዬን ደግሞ ይሄንን አላደርግም እቅዴ ይሄ ነበር የዚህ ሳምንት ማለት ነው። የሁለቱን ቀናት መለስ ብዬ ሳስበው ምርታማ ምርታማ በሆኑ ነገሮች ላይ ማዋል እንዳለብኝም ተሰምቶኛል። ምርታማ የሆኑ ነገሮች ስልክ ለህይወቴ የሚጠቅሙ ነገሮች መካከል ማለት ነው። ለምሳሌ ስራ ጋር የተያያዙ ሌሎች እንዲህ አይነት አጋጣሚዎች ከተከፈቱልኝ ያንን ከማድረግ ወደኋላ አለ። ስለዚህ ገንዘብ የሚያስገኝልኝ ነገር እስከሆነ ድረስ መዝናናት ላይ ብቻ አላተኩርም ሌሎች ነገሮችን ማድረጌ አይቀርም ማለት ነው። በዚህ መልኩ ለማስተካከል ጥረት አደርጋለሁ። ግን የግድ አንድ ነገር ላይ ብቻ ሙጭጭ ብዬ ያንን ነገር ሳላደርግ ብቀር በሌላ ህይወት ዘርፌ እጎዳለሁ ማለት ነው። መዝናናት የትም አይሄድም። ሰው ቅዳሜና እሁድን እውነት ነው ይዝናናል እኔም እሱንም የሚቃወመው ነገር አይደለም። ለምን የሰው ልጅ እስከሰራ ድረስ አይምሮ ሰውነቱን ማረፍ አለበት። እሱን የሚደግፈው ነገር ነው የሚቃወመው ነገር አይደለም። እዚህ እሱን አልጠላም ቢሆንም ግን ስራ መቅደም ካለበት እኔም እረፍት ነው ብዬ እሱን ነገር ከማድረግ ወደኋላ አልተውም ማለት ነው። እሱን ለሳተፋለሁ

ጭንቀት ሲሰማኝ አብዛኛውን ጊዜ የማደርገው ምክንያቱን ለማወቅ መሞከር ነው። ያስጨነቀኝ ነገር ምን እንደሆነ ስለዚህ እሱን ነገር በደንብ ቀድሜ መለየት መቻል አለብኝ እንደዚህ አይነት ስሜት የከተተኝ ነገር ካልታወቀ እየተባባሰ ሄዶ ይበልጥ ሊያባብስ ይችላል እና እሱ ንግድ ማስተካከል መቻል ስላለብኝ ሲጨንቀኝ ምክንያቱ ምንድነው የምለው ነገር ነው? መጀመሪያ ቆም ብዬ የማስበው ሁለተኛ ደግሞ ምን አደርጋለሁ? መፍትሄው ምንድነው የምለውንም በደንብ አስብበታለሁ ከዛ ጭንቀት ለመውጣት ምን ማድረግ አለብኝ ምን ይረዳኛል የሚለውን በደንብ የማስብበት ጉዳይ ነው። እና እርምጃ ለመውሰድ እንዲመቸኝ ያስጨነቀኝ ነገር ምን እንደሆነ እንዴት ማሸነፍ እንደምችል ያን ነገር እንዴት መከላከል እንደምችል በደንብ ቆም ብዬ አስብ አስብበታለሁ። እና እቅድ አውጥቼ ምን ባደርግ ነው ከዚህ ነገር የምወጣው ከዚህ ስሜት የምገላገለው ምን ሳ ምን ባደርግ ነው የምለውን ነገር በደንብ ለመለየት እሞክራለሁ ማለት ነው። ከዛ እነዛን ነገሮች እጽፋቸዋለሁ በወረቀት እጽፋቸዋለሁ እዛ ነገር ውስጥ እዛ ስሜት ውስጥ የከተቱኝን ነገሮች እጽፋለሁ ከዛ ደግሞ ለመውጣትም ያሰብኳቸውን ነገሮች በደንብ እጽፋለሁ ማለት ነው። ስጽፍ ቀለል ይልልኛል አንደኛ እዛ ጭንቅ ስሜቱ ውስጥ እዛ ጭንቀት ውስጥ የከተተኝ ነገር ምን እንደሆነ ምክንያቱን ለማሰብ መሞከር ምክንያቱን ለማሰብ መሞከር ነው። ሁለተኛ ደግሞ መፍትሄው ምን እንደሆነ መሞከር ነው። ስለዚህ መፍትሄውን ለማሰብ እሞክራለሁ ወይም ለመፈለግ እሞክራለሁ ሶስተኛው ደግሞ ለመተግበር ያን ነገር ለማድረግ እርምጃ መውሰድ ማለት ነው። ከጭንቀት ለመገላገል ምን እርምጃ እወስዳለሁ የሚለውን ያንን ያገኘኋቸውን እንደ መፍትሄ ያገኘኋቸውን ነገሮች በተግባር ለማዋል አደርጋለሁ ማለት ነው። እና በዚህ መልኩ ነገሮች እንዲስተካከሉ ጥረት አደርጋለሁ ስለዚህ እንደዛ ለማድረግ እሞክራለሁ ማለት ነው። እና ይሄን በማድረግ እነዚህን እርምጃዎች ለመውሰድ ጥረት ማድረግን ከዛ ስሜት ወዲያው መውጣት እንኳን ባልችል ለመውጣት የሚረዱ እርምጃዎችን ለመተግበር እሞክራለሁ ማለት ነው። ቢያንስ ምክንያቱም ማወቅ አንድ ነገር ነው በሚቀጥለው እንዲህ አይነት ስሜት ውስጥ ይሄም ጭንቀት ውስጥ ላለመግባት ይረዳል። ስለዚህ እንደሱ ለማድረግ ጥረት አደርጋለሁ ስለዚህ በዚህ መልኩ ነው። የነገሮችን ለማስተካከል የምሞክረው አንዳንዴ ደግሞ ፊልም ማየት ሊጠቅመኝ ይችላል ከዛ ጭንቀት ለመገላገል ፊልም ማየት ሊሆን ይችላል። የአእምሮዬ ዘና ሲል ከዛ ጭንቀት የመገላገልበት መንገድ ይኖራል። ሌላው ጊዜ ደግሞ ወጣ ብሎ መንገድ ላይ መንሸራሸር እሱም ከጭንቀት ለመገላገል የሚረዳ አንድ እርምጃ ነው። እዚህ እንደዛ ለማድረግ እሞክራለሁ ሌላው ደግሞ አንዳንድ ደቂቃ ሰው ጋር ማውራት በስልክ ማውራት በቂ ሊሆን ይችላል። እዚህ እንደዛ ለማድረግ እሞክራለሁ ስልክ ደውዬ ወይ በአካል አግኝቻቸው ጓደኞቼ ጋር ወይም ስሜቴን የማጋራ ሰው ካለ እንደዛ ለማድረግ እሞክራለሁ እመጣለሁ ከእነሱ ጋር እሄዳለሁ እነሱም እኔ ጋር ይመጣሉ እናወራለን በጉዳዩ ላይ በደንብ እንጨዋወታለን ከዛ ጉዳዩን እንረሳውና ሙዴ ያለሁበት ስሜቴ ይስተካከላል ማለት ነው። እዚህ በዚህ መልኩ ለማድረግ እሞክራለሁ ነገሮችን እና እንደዛ ሲሆን አብዛኛውን ጊዜ በስተመጨረሻ ነገሮች ተስተካክለው እንሽ እረፍት ለማግኘት እና ራሴን በደንብ ከዛ ነገር ለመከላከል ለሚቀጥለው ወይ ጊዜ እንደ አይነት ነገር ውስጥ እንዳልሄድ ወይም ደግሞ በጣም የሚያደክመኝ ጭንቀት ውስጥ የሚከተኝ ነገርን ላለማድረግ እርምጃ እወስዳለሁ ማለት ነው። እነዚህ ነገሮች አንድ ላይ ተደምሮ የጭንቀታዊ መንስኤ እንዳውቅና ከዛ ለመገላገል ምን እርምጃ መውሰድ እንዳለብኝ በትክክል በሚገባ ለኔ ስለሚጠቅሙ እንደዛ ለማድረግ ብዙን ጊዜ ጥረት ማድረጌ ውጤት አስገኝቶልኛል። እና በዚህም በጣም ደስተኛ ነኝ።

በመታጠቢያ ቤት ውስጥ አዎ ብዙን ጊዜ ገላዬን ስታጠብ የማዘም ደግሞ የመዘመር ልማድ አለኝ እንደዛ ሲሆን ደስ ይላል ቀለል ስለሚል ቀለል ስለሚያደርግ ነገሮችን ይበልጥ ትኩረት ማድረግ እንድችል ስለመረዳኝ እና ልዩ ስሜት ስለሚፈጠር ጭምር ማለት ነው እንደዛ ለማድረግ እሞክራለሁ ብዙም ጊዜ እዚህ በመታጠቢያ ቤት ውስጥ የሚያዜም አይነት ሰው ነኝ እንደዚህ እንደሱ ለማድረግ ጥረት አደርጋለሁ ተሳክቶልኝም ያውቃል ብዙን ጊዜ ምናልባት ሙዚቃ ከፍቶ እንትን ከማድረግ ይልቅ በፉጨት መልኩ እንደዛም ለማድረግ እሞክራለሁ አንዳንዴ ትንሿን ስፒኬሬን ይዤ ገብቼ ከእሱ ጋር እያዘምኩ የምታጠብበት ጊዜ አለ። አይ አንዳንዴ ደግሞ ምን አይነት ይሆናል በራሴ ፉጨት በፉጨት መልኩ የማደርግበት ጊዜ አለ ማለት ነው እያፏጨሁ የሆነ ነገር እላለሁ። የውሃው ድምጽ ምናምን ነገር እንዳይረብሽ በሚያደርግ መልኩ ማለት ነው እና እንደዛ ብዙ ጥረት አደርጋለሁ። ይሄ ነገር የመጣው ከልጅነቴ ጀምሮ ነው በፊትም እንደውም ዝናብ ውስጥ ሁላ ውጪ ስንሯሯጥ ህፃናት ሆነን ስንታጠብ ወንዝም ሄደን ምናምን እንደዛ ስንዋኝ ስንታጠብ እንደዛ የማድረግ ልማድ ነበረን በዛ መልኩ እዛው በልጅነቴ የለመድኩት ነገር ካደኩ በኋላም ቤት ውስጥ መታጠቢያ ቤት ውስጥ ስገባም እንደዛ እንዲሆን ያደርግ አድርጎኛል ማለት ነው ወይም እንድዘምር አድርጎኛል። ብዙ ሰዎችም ያደርጋል አሁን ለምሳሌ የጋራ መታጠቢያ ቤቶች አሉ የተለያዩ ክፍሎች ቢሆኑም ማለት ነው ከላይ ክፍት ስለሆነ ድምጾች ስለሚሰሙ ብዙ ሰዎች ሲያዜሙ ይመለከታል ይሰማል አንዳንዴ ደግሞ ምን ይሆናል በደንብ ሁሉም አንድ ላይ ይሆንና ሞቅ ያለ ድምጽ ይፈጥራል የተለያየ ሆኖም ሞቅ ያለ ድምጽ ይፈጥራል እና እንደዛ ለማድረግ የሚሞክራቸው ጊዜያቶች አሉ። ነገሮች እንደዛ ሲሆኑ ይበልጥ ቀልጣፋና ትክክል ይሆናል ማለት ነው በዚህ መልኩ ነገሮችን ቀላል ለማድረግ እሞክራለሁ ማለት ነው፣ እና እንደዛ እንደሚሆን በሚገባ እገነዘባለሁ ማለት ነው። ያቀላል ውሃው ላይ ወይም እዛ ያለው ሂደት ላይ መቆየቱ ላይ ትኩረት እንዳይደረግ ያደርጋል አሰልቺ እንዳይሆን ያደርጋል ገላን መታጠብ ማለት ነው እንደሁም ደግሞ ድምፁም ስለሚያስተጋባ የሆነ ደስ የሚል ሙዚቃ ቃና ይፈጥራል እዛ ውስጥ ያለው ነገር ደባቡ ማለት ነው። እና በዛ ውስጥ ሆኖ ሰውነት መታጠቡ ላይ ማተኮር ስለሚቻል ወዲያውም ማለቅ ስለሚችል ሀሳባችን ሳይበታተን እዛው ሆኖ ማለቅ እንዲችልም ስለምረዳ እንደዛ ለማድረግ እሞክራለሁ እና በዚህ መልኩ የሞከርኳቸው እንደዛ የምጠቀማቸው ነገሮች አብዛኛውን ጊዜ ተሳክተውልኝ አስደሳች የሆነ የገላ መታጠብ ጊዜ እንዳሳልፍ በጣም የረዱኝ ነገሮች ናቸው። እና እንደዛ ለማድረግ እሞክራለሁኝ ማለት ነው ብዙ እንግዲህ ነገሮች እንደዚህ ይይሳካሉ፣ እንደዚህ ይሆናሉ ብለን የማንጠብቃቸው ግዛቶች ላይም እንኳን ጨምር ማለት ነው እንደዛ ሲሆኑ እንመለከታለን እና ይሳካሉ ነገሮች በመታጠቢያ ቤት ውስጥ በምናደርገው ነገር ምን አይነት ሙዚቃዎችን ነው የማውጠነጥነው ለስለስ ያሉ ሊሆኑ ይችላሉ አንዳንዴ ደግሞ ሞቅ ያለ የሚያስደንስ አይነት ይሄ ስሜት ውስጥ የሚከት አይነት እንደዛ አይነት ሙዚቃዎች ናቸው የሚመቹኝ ማለት ነው እንደዛ አይነት ሙዚቃዎች ሲሆኑ ይበልጥ የመታጠብ ሂደቱን ያቀለዋል ፈጣን ያደርገዋል እና ያንን ለማድረግ ብዙን ጊዜ ጥረት አድርጋለሁ በዚህ በዚህ ምክንያት ያንን የገላ የምታጠብበት ጊዜ በመታጠቢያ ውስጥ የማዜሙን ሂደት በምገባ የማጣጥመው የምወደው ነገር ነው ማለት ነው። ለምን ሁለት አይሆንም የምታጠበው በቀን በነዛ ጊዜ ሰዓት ሁሉ ለማዘም ጥረት አደርጋለሁ ወይም ደግሞ ለመዘመር ሙዚቃ ለመጫወት ለማፋጨት ጥረት ተደርጋለሁ ማለት ነው። በዚህ ሂደት ውስጥ ነው የማሳልፈው የመታጠቢያውን ጊዜ ማለት ነው አንዳንዴ እስከምረሳ ድረስ እመሰጣለው እዛ ውስጥ መሆኔን እስከምረሳ ድረስ በደንብ መሰጥና እሱ ነገር ላይ ይበልጥ አተኩራለሁ ማለት ነው። ስለዚህ በዚህ በዚህ ሂደት በመታጠቢያ ቤት ውስጥ የማዘም በጣም የቆየ ከልጅነቴ ጀምሮ አብሮኝ የመጣ አብሮኝ ያደገ ልማድ አለኝ ማለት ነው በመታጠቢያው ውስጥ የማዘም

ምን ያህል ጊዜ መጽሐፍ ታነባለህ ይላል? እንደ መጽሐፉ አይነት ነው ለምሳሌ በየቀኑ መጽሐፍትን አነባለሁ። በየቀኑ የተለያዩ አይነት መጽሐፍቶችን ማለት ነው ለማንበብ ጥረት አደርጋለሁ እዚህ እንደዛ በማደርግበት ጊዜ የክህሎቴ ስለሚያድ ስለሚዳብር። እንደዛ አነባለሁ አንዳንዴ ምን ይሆናል አንዴን መጽሐፍ ደጋግሞ ከማንበብ ይልቅ ርዕስ እየቀያየርኩ ረጃጅም መጽሐፎችን ከማንበብ ይልቅ አጫጭር መጽሐፍቶችን እየፈለግሁ ማድረጉ ይበልጥ ይበልጥ እንድጀምር ያደርጋል እና እንዲያድግ ያደርጋል። ክህሎቴ እንዲያድግ ያደርጋል ነገሮች እንድጀምረው ያደርጋል እና እንደዚህ ስለሚሆን የተለያዩ መጽሐፍቶች አጫጭር ታሪኮችን እንደዛ ለማድረግ እሞክራለሁ። ከልጅነት ጀምሮ ማንበብ እወድ ነበረ አባቴ በዚህ ረገድ በሚገባ አሰልጥኖኛል። መጽሐፍቶችን ይወዳል እቤት አለው ያነባል እሱን የእሱ ምሳሌ በመከተል። እኔም መጽሐፍቴን ማንበብ ፍላጎት አደረብኝ ብዬ እኔ ላይ እና ያንን የሱን ፈለግ ለመከተል እና በተግባር ለማዋል እኔም መጽሐፍቶችን ማሰስ ጀመርኩ ማንበብ ጀመርኩኝ ትምህርት ቤት ገባሁ ከዛ በኋላም የተለያዩ መጽሐፍቶችን ማግኘት ቻልኩኝ እነሱ ደግሞ የማንበብ ፍላጎቴን ይበልጥ ጨመሩልኝ። ትምህርት ቤት በነበርኩበት ጊዜ የትምህርት ቤት መጽሐፍቶች ነበር የማነበው የተለያዩ አይነት የትምህርት ርዕሰ ጉዳዮች አሉ እነዛን ለማንበብ ጥረት አደርጋለሁ እና በዚህ መልኩ ለማንበብ ያደረኩት ጥረት እስከዛሬ ተሳክቶልኛል። እና ነገሮች በዚህ መልኩ መሄዳቸው ዛሬ ላይ ላለሁበት የተለያዩ መጽሐፍቶችን ለማንበብ ያለኝን ፍላጎትና ፍቅር አሳድገውልኛል ከፍ አድርገውልኛል እና በዚህ ምክንያት እወደዋለሁ ማለት ነው። ማንበበን እንዳልኩት የምወደው የልብ ወልድ መጽሐፍቶችን ነው የልብ አንጠልጣይ የሆኑ መጽሐፍቶችን ነው ማንበብ የምወደው። ከዚህ አንፃር እነሱን ለማንበብ ያደረኩት ጥረት ዛሬ ላይ የተለያዩ መጽሐፍቶችን ገንቢ የሆኑ መጽሐፍቶችን በደንብ ለማንበብ ጥረት እንዳደርግ ረድተውኝ በየቀኑ መጽሐፍቶችን ለማንበብ ጥረት የሚያደርግ ሰው ሆኜ ተገኝቻለሁ ማለት ነው። ምን አይነት አጋጣሚዎች? ነበሩ ለሌሎች ለማሳወቅ አንድን ነገር የግድ ከህሎት መዳበር መቻል አለበት እውቀት ራሳችንን በእውቀት መገንባት መቻል አለብን ስለዚህ እኔ ጋር የሌለውን ነገር እኔ ያላነበብኩትን ያላወቅኩትን ነገር ለሌሎች ማስተላለፍ ስለማልችል የግድ እውቀቴን ማሳደግ መቻል አለብኝ ማለት ነው። ለዚህም ሲባል ብዙም ጊዜ ምን አደርጋለሁ መጽሐፍቶችን ለማንበብ ጥረት አደርጋለሁ ማለት ነው ራስ አገዝ የሆኑ መጽሐፍቶችን ለማንበብ ብዙም ጊዜ ሞክሬ ጥረት አድርጌ ተሳክቶልኛል ነገሮችን በዚህ መልኩ ማንበቤ ይበልጥ ተጠቃሚ እንዲሆን ስላስቻለኝ በደንብ ለመጽሐፍቶችን ለማንበብ ጥረት አደርጋለሁ ማለት ነው። አንዳንዴ የንግግር ክህሎታችንን የማሳመን ክህሎታችንን ለማሳመር እንደዛ የምጠቀማቸው ጊዜያቶች አሉ እና እሱን እጠቀማለሁ ማለት ነው በዚህ መልኩ ሌሎችን ለማስተማር ሌሎችን ለማበረታታት ሌሎችን ለማጽናናት እንዲሁም ደግሞ ሌሎችን ለመንከር ጥረት አደርጋለሁ ስለዚህ እንደዛ ሆነዋል። ህይወቴ አሁን ላይ እዚህ ማንኛውም መጽሐፍት በማነብበት ጊዜ ከውስጥ የሆነ ነገር ለማግኘት ከውስጥ ነገር ነቅሎ ለመውሰድ ገንቢ የሆነ ሀሳብ ለማግኘት ጥረቴን እንዲያድግ ነገሮች ይበልጥ ከፍ እንዲሉ ለማድረግ በምረዳ መልኩ ስለምቆፍር ይበልጥ ደግመኛል ይበልጥ ያጽናናኛል ማለት ነው። እንደዛ ሆኖ እስከዛሬ አግኝቻለሁ ማለት ነው። ያሳለፍኩት የህይወት ጎዳናዬን እንደዚህ ሌሎችም መጽሐፍቶችን ስትጠቁሙኝ ሲያበረታቱኝ ይሄን አንብብ ስሉኝ አላመነታም። ለምን እውቀት እንደሚገኝበት በደንብ እንደምጠቅመኝ እንደሚያገለግለኝ ስለማውቅ ማለት ነው። እና ነገሮችን በዚህ መልኩ አይቻቸው ይበልጥ እንድጽናና ይበልጥ እንድማር ይበልጥ ሌሎችን ለመርዳት እንድነሳሳ ስለሚያደርገኝ ስለሚያበረታተኝ መጽሐፍቶችን በተደጋጋሚ የማንበብ በየቀኑ የማንበብ ልማድ ለማዳበር ያደረኩት ሙከራ ዛክቶልኝ ዛሬ ላይ የተለያዩ መጽሐፍቶችን በአንድ ቀን ለማንበብ እሞክራለሁ። አንዳንዴ ደግሞ ተከታታይ ሆኖ ርዕሰ ጉዳዮችን መርጬ እንዳላቋርጥ ማለት ነው ጀምሬ እንዳላቋርጥ ስለምረዳኝ

ማር ትወዳለህ በሚገባ በጣም የምወደው ነገር ነው ማር ስለዚህ ማር ለመጠቀም ብዙን ጊዜ ጥረት አደርጋለሁ ማለት ነው። በፊት ቀፎ ይሰቀላል የማርቀፎ እና አባቴ ይሰራ ነበር የማርቀፎ ያዘጋጅና ይሰቅል ነበር። ዛፍ ላይ ማለት ነው በባህላዊ መንገድ ዛፍ ላይ የሚሰቀለውን ማር ነው። ስለዚህ እሱን ምን አደርጋለሁ ማለት ነው። ይሄ እንጨት ይፈልጣል። በትክክል ያንን ነገር ያደርጋል። ከዛ ፈልጦ እንጨቱን ከውስጥ ጠርቦ ቦርብሮ ውስጥ ያለውን ነገር አውጥቶ። በደንብ ውስጡን ያጸዳውና ከላይ የሆነ የሆነ ነገር ለብዶ ዛፍ ላይ ይሰቅለዋል። ጫፍ ላይ ቀዳዳ በጀቶ ማለት ነው። ስለዚህ እሱ ቀዳዳ በምገባ ለመጠቀም እዚህም ንቦች ስለሚገቡበት ማለት ነው የተለያዩ ነገሮችን ንቦችን የሚስቡ የተለያዩ ነገሮችን በላዩ ላይ ይቀባሉ። የተለያዩ ቅርጾችን ያወጣሉ ማለት ነው ከዛ እሱን ያደርጋል። በዛ ምክንያት ይሰቀል እና ከተወሰነ ጊዜ በኋላ ገብተው ከወራት በኋላ ደግሞ ማር ያዘጋጃሉ ማለት ነው። የአበባ ወቅቶች ሲሆኑ ንቦች አበባ የመቅሰም እንትን አላቸው እና ከአበባ ስለሆነ ማር የሚሰሩት እሱ እንደምንመቹ የአበባ ወቅቶችን ጠብቀው የተሰቀሉ ማሮች በደንብ ይጣሩና አፍርቷል አላፈራም ውስጥ አለው ወይስ ይለውም ብሎ በደንብ ከተጣራ በኋላ። አንድ ነገር በደንብ ውል ለመቁረጥ ማሩን ማሩን ለመቁረጥ ጥረት ያደርጋሉ እና አባቴ ወቅቱ ወርሶ ለማውረድ ወደ ላይ ሲወጣ እኔም አብረው እሄድ ነበረ ማታ ማታ ነበረ የምቆርጡት ማር እና እሹን ለማድረግ ሲሄዱ እኔም አብረው ይሄድና ያንን ነገር አደርጋለሁ ቀበል ነበረ ማለት ነው። ከዚህ አንፃር በልጅነቴ ጀምሮ ማር ስለሆነ ማር መጠቀም የጀመርኩት ከልጅነቴ ጀምሮ። እንዲህ አደርጋለሁ ማለት ነው እና አሁን ላዬም በኪሎ ይሸጣል በየሱቅ ይሸጣል የተዘጋጁ ማሮች አሉ የተጣሩ እንደ ድሮ አይደሉም አሁን ላይ በዘመናዊ መልኩም ስለምሰሩ ማሮች። በቀላሉ መገኘት ስለምችል እሱን አደርጋለሁ ቁርስም የሚበላው እሱን ነው ማርቀብቼ ዳቦ ላይ ማርቀብ ብቻ በሻይ እበላለሁ። እዚህ እሱም የበለጠ እንዲያስታውስ ምክንያት ሆኖኛል እንድወድ ምክንያት ሆኖኛል። ከዚህ አንፃር ማር በጣም ተጠቃሚ ነኝ ማለት እችላለሁ ማለት ነው። ስለዚህ ማር እንዴት እንደምሰራ በደንብ አውቃለሁ ከማር ምን እንደሚደረግ በምን አውቃለሁ። አንዳንዴ ጭማቂዎች ራሱ ከማር ይሰራሉ እና ቀብቶ ከመብላትም ባሻገር በማር ይሰራሉ ጭማቂዎች እሱንም እየጠጣን ስለሆነ ያደግነው። ይበልጥ ማር ያለውን ጥቅም በደንብ በሚገባ መገንዘብ ችያለሁ ማለት ነው። እና ጠንካራም ስለሚያደርግ ሙቀትም ስለምሰጥ አንዳንዴ ስትታመምም እሱን ተጠቀም ስለምሉኝ ሰዎች ስለሚያዙ ስለሚያዝዙ ማር ለመጠቀም ጥረት አደርጋለሁ ማለት ነው። በዚህ መልኩህ ማርን መውደ ችያለው አንዳንዴ እውነት ነው አባባልም አለ። ሲበዛ ማርም የማራል ይባላል እና እኔ ደግሞ ሳይበዛብኝ እሱን ለማድረግ ጥረት አደርጋለሁ ማለት ነው። ማር ሳይበዛ ለመጠቀም ጥረት አደርጋለሁ በየጧቱ የተወሰነ ማንኪያ የምንወስድ ከሆነ በየምግብ ሰዓት ወይም በሆነ በሆነ ሰዓት የተወሰነ የተወሰኑ ማሮችን የምንወስድ ከሆነ ላይሰለቸን ይችላል። ሊበልጥ ልንወደው እንችላለን። ስለዚህ ከዚህ የተነሳ ማር ይበልጥ ለመጠቀም እና እሱን እንትን ለማለት ጥረት አደርጋለሁ ማለት ነው። ለመውደድ ያን ነገር በተግባር ለመዋል ጥሬት አደርጋለሁ ከዛ የተነሳ መውደድ ችያለሁ። እናቴም በደንብ ትሰጠን ስለነበር ልጅ እያልን ማር ትመግበን ስለነበር። ከዛ አንፃር በደንብ የወደድኩት የመጣሁት ነገር ነው። እና አሁንም ደግሞ እንዳልኩት እንደ ልብ ስለሚገኝ ማር ለመብላት ጣፋጭ ነገርም ሰለሆነ በጣም ያጓጓል። በተለይ ሲቀባ የሆነ የሆነ ነገሮች ላይ ሲቀባ በጣም ቆንጆ ይሆናል ጣፋጭ ይሆናል። ከዚህ አንፃር ማር መመገቡ ያለውን ጥቅም ስለማውቀው ልምዱም ስላለኝ በጣም ከምወደው ነገር ነው።

ምንጣፍ ላይ። እሞክራለሁ እንደ ሁኔታው ብዙውን ጊዜ በምንጣፍ ላይ የሚቀመጡ ሰዎች ይሄን ነገር ለማድረግ አጋጣሚ አላቸው። እና ብዙውን ጊዜ ቤት ውስጥ ይቀመጣሉ። አንዳንድ ሰዎች ማለት ነው ከዛ ያንን ለማድረግ እኔም ጥረት አደርጋለሁ። ምን ይሆናል አንዳንዴ ምን ይፈጠራል? ምን ይሆናል ለሁለት ነገሮች ይገዛሉ አንደኛ ወንበር ቤታቸው ውስጥ ስለሌለ ያንን ነገር ማድረግ እድላቸው እጅግ ጠባብ ነው። እና ወንበር ከሚጠቀሙ ልክ ምንጣፍ መጠቀምን የሚመርጡ አሉ። እንዲሁም ደግሞ ምንድነው የሚያደርጉት? የእንትኑን ያደርጉታል የምንጣፍ ይገዙና ቤት ውስጥ ያነጥፋሉ ምንጣፍ አድርገው ማለት ነው ያን ነገር ያመቻቻሉ። ከዛ የተገዛው ምንጣፍ ደግሞ ነጹህ ስለሚሆን በላዩ ላይ ትንንሽ መቀመጫዎችን ያደርጉና እንደውም መሬት ነው የሚቀመጡት። መሃል ላይ ነው እንደጠረጴዛ የሆነ ነገር አስቀምጠው እሱ ላይ ነገሩ ይበልጥ እንትን እላለሁ ድጋፍ ያደርጋሉ ማለት ነው። ከዛ ይሄን በማያደርጉበት ጊዜ ጠረጴዛዎቹ ባይኖረውም እንኳን ምንጣፉ ላይ ተቀምጠው ከፊት ለፊት ባለው ላይ እሱ ላይ ደርድረው ሲመገቡ አያለሁ። ለመጫወት ለምናምን ነገር ይደረጋል እሱ ላይ ሲደክመው አንድ ሰው መሬት ላይ ሊቀመጥ ይችላል ምንጣፍ ላይ ሊቀመጥ ይችላል። ከዛ ያንን ያደርጉታል ነገሩ እንዲህ ሲሆን በሚገባ ነገሩን ይፈጽሙና ቆንጆ የሆነውን ነገር ያደርጉታል ማለት ነው። ስለዚህ ነገርየው ይበልጥ አሪፍና ቀልጣፋ እንዲሆን እንደፈለገ ሰው ለመተጣጠፍ እና ለመደገፍ እንዲመች ለመጫወት እንዲመች ሰውነቱን ነፃ እንዲሆን ከተፈለገ በዛ መልኩ ምንጣፍ ላይ መቀመጡ ጥሩ ነው። እኔ ግን መሬት መቀመጡን ያን ያህል ተገቢ ነው ብዬ አላስብም የማልወደውም ነገር ነው። ምንድነው እኔን የሚገዛኝ ተሽከርካሪ ወንበር ላይ የምትቀመጥ ደስ ይለኛል የሚሽከረከሩን በር ላይ ቢሆን የሚቀመጠው በጣም ቆንጆ ነገር ነው። የሚሆነው ከዚህ በእሱ እቀመጣለሁ ማለት ነው። ነገሮች እንደዛ ሲሆኑ አሪፍ ይሆናሉ ስለዚህ ይሄንን ማድረግ ተገቢና ትክክል ነው ብዬ ነው የማምነው ማለት ነው። አንዳንዴ ደግሞ መሬት ላይ ስንቀመጥ ምናልባት ወገባችንን ሊያመን ይችላል ነገሮች ትንሽ ክርር ሊሉ ይችላሉ እዚህ ወገቤን ደግሞ ከምታመም ባልቀመጥ እመርጣለሁ። የለመደ ሰው ሲሆን ችግር የለውም ስለለመዱት ያን ነገር ማድረግ አይከብዳቸውም። እና ከዛ አንፃር አየዋለሁ ማለት ነው የምንጣፍ ላይ መቀመጡን የተለመደም ነገር አይደለም የተወሰነ አካባቢ ያሉ ሰዎች ናቸው። የተወሰነ ባህል የሚከተሉ ሰዎች ናቸው። ያንን የሚያደርጉት እንጂ የተለመደ ነገር አይደለም። እዚህ እንደዛ የማደርግበት አጋጣሚ ለእኔም በጣም ጠባብ ነው ማለት ነው። ብዙውን ጊዜ ሰዎች የሚቀመጡት በጋራም ሆነ በግል ሲቀመጡ ወንበር ነው የሚቀመጡት። የእንጨት ወንበር ደረቅ ወንበር ሊሆን ይችላል የብረትም ሊሆን ይችላል እንዲሁም ደግሞ የምንም ሊሆን ይችላል። ከእንትን የተሰራ የስፖንጅም የተሰራ ሊሆን ይችላል ሶፋ ምናምን ነገሮች ላይ ነው የሚቀመጡት የተለመደው እሱ ነው። እና በእሱ በዚህኛው የሚቀመጡ ሰዎች ያን ነገር የማድረግ አጋጣሚ የላቸውም ምንጣፍ ማግኘት አጋጣሚ የለም። ብኖራቸውም የመቀመጥ አይደለም ብዙን ጊዜ ለወለል ነው የሚያገለግል እኛ አካባቢ ምንጣፍ የተገዛው ምንጣፍ ነው የሚያገለግለው እና ያንን ያደርጋሉ ሰዎች ማለት ነው። እና ያልተለመደ ስለሆነ ለመቀመጥ በእሱ ላይ እኛ እንደዛ አናደርግም የመታመም አጋጣሚያችንም ጠባብ ነው። እዚህ ያ ከሚሆን ይበልጥ ቀላልና ግልጽ በሆነ መልኩ ወንበር ላይ መቀመጡን ብዙዎቻችንን እንመርጣለን። እንደዛ ስናደርግም ስለሆነ ያደግነው እንደውም አንዳንድ አካባቢ ላይ ተገቢ እንዳልሆነ ነው የሚሰማው እንደዛ ይሰማቸዋል ተገቢ አይደለም ብሎ የሚያስቡ ሰዎች ስላሉ እነዚህ እሱን ተከትለን መሬት ላይ ብንቀመጥ ሊቆጡን የሚያሳፍር ነገር ሆኖ ሊገኝ ይችላል። ስለዚህ እንደዛ ማድረጉ ተገቢ ላይሆን ይችላል ማለት ነው። ቤት እንደዚህ ተቀምጬ በቤተሰቦቼ በእኔ ላይ ቅር ሊሰኙ ወይም ሊያዝኑ ይችላለሁ። ስለዚህ ይሄን ምክንያት ስላለ መሬት ስለሚሆን የተዘረጋ ነገር ስለሆነ ወንበር እያለ እንዴት ትቀመጣለህ? ብለው ሊቆጡ ስለምችሉ እሱ ላለ

ኢሜል ትጠቀማለህ አዎ በሚገባ ነው። ኢሜል የምጠቀመው እንደውም በተለያየ ጊዜ ኢሜል እጠቀማለሁ ለግል ጉዳዮችም። ኢሜል እጠቀማለሁ። ለጋራ ጉዳዮችን። ኢሜል እጠቀማለሁ ለተወሰኑ ነገሮችን ለማከናወን ኢሜል በጣም ወሳኝ ነገር ስለሆነ ማለት ነው። ስራ አብዛኞቹ ስራዎች በአሁን ጊዜ ኢሜል ካልተጻጻፍን አይሆንም። ከሰዎች ጋር የግድ ኢሜል መጻጻፍ ሊያስፈልገን ይችላል ስለዚህ እሱም ተገቢ ስለሆነ። ኢሜል መጠቀም አጋጣሚ እጅግ ሰፊ ነው በጣም ሰፊ ነው። አንዳንድ ፕላትፎርሞች ላይ ስንመዘገብ ኢሜል እና ፓስወርድ እንድንፈጥር ነው ምን የጠየቀው ማለት ነው። ስለዚህ ለሱ ስባል የግድ ኢሜላችንን ማስገባት መቻል አለብን። ለምሳሌ አሁን ይሄን ስራ እየሰራ ያለሁት ራሱ በኢሜል የተመዝግቤ ነው። ስለዚህ ኢሜል በጣም ወሳኝ ነገር ስለሆነ እጠቀማለሁ። አንዳንዴ ደግሞ የግድ ጥያቄ ሊኖረን ይችላል አንድ የተሰጠን ስራ አንድ የተሰጠን ሀላፊነት ግር ሊያሰኘን ይችላል። ስለዚህ ያንን ይበልጥ ጥሪት ያለ ነገር ለመፈለግ ምን ማድረግ ምን እናደርጋለን? ኢሜልን ኢሜላችሁ ላይ እጽፋለሁ ማለት ነው ከዛ መልኩ ስለምጠይቃቸው ምላሽ አገኛለሁ። ወሳኝ እና የግድ አስፈላጊ ነገር እንደመሆኑን አንፃር ያንን ነገር መጠቀሙ ጥሩ ነው ብዬ ነው የማምነው። እና ከዛ አንፃር በሚገባ ኢሜል መጠቀም እችላለሁ ማለት ነው። ብዙ ኢሜሎች አሉኝ የተለያየ ስራ የተለያየ ኢሜል ይጠቀማሉ አንዳንድ ክፍያዎች የሚፈጸሙትን በኢሜል አማካኝነት ስለሆነ ያንን ለማድረግ የተቻለኝን ሁሉ ጥረት እያደረኩ ለመጠቀም እሞክራለሁ ማለት ነው። ሙሉ አቅም አይነት ማጥቶ እሱ ነገር ላይ ለመጠቀም ጥረት አደርጋለሁ ማለት ነው። መክፈት በጣም ቀላል ነው። ኢሜል መክፈት በጣም ቀላል ስለሆነ የደቂቃዎች ጉዳይ ስለሆነ። ስሜን አስከብቼ የተጠቃሚ ስሜን አስከብቼ የለፍ ቃልን አስከብቼ ከዛ በዚህ መልኩ ለመጠቀም ጥረት አደርጋለሁ። እና እንደዛ ለማድረግ የሞከርኩባቸው ሰፊ ጊዜያቶች አሉ እና እንደሱ አደርጋለሁ። እንደውም የዛሬ ጠዋት ራሱ የደረሰኝ ኢሜሎች ነበሩና እንደሱ ለማድረግ ሞክሬ ነበረ ምላሽ እንድሰጡኝ አንድ ድርጅት ምላሽ እንድጽፉልኝ ጠይቄ ነበረ። እዚህ እነሱ ዛሬ ጠዋት መለሱልኝ ረጅም ነበረን ሰፊ ጊዜ ወስዶ ነበረ። ያጠናው ስለዚህ የጻፍኩት እሱን የጻፉልኝን ደግሞ በጣም በሰፊው ማንበብ ጊዜ የሚጠይቅ ነገር ነው። እና እንደዛ ማድረግ እሞክራለሁ። ሌላው የጉዳዮች የሚሳኩበት አንዳንድ አጋጣሚዎች አሉ። በኢሜል በመጻፍ ብቻ የሚከፍሉ አንዳንድ ድርጅቶች አሉ። ኢሜልህ ላይ በሚላኩ መረጃዎች ማካሄድ የሚከፈሉ ገንዘቦችም ስለሚኖሩ ያንን ለማግኘት ጥረት አደርጋለሁ እና እሱንም ለመጠቀም ድረስ ስለማደርግ እሰራለሁ። ሌላው ጊዜ ደግሞ ሌሎች ሰዎችን ክፈትልኝ እያሉ ስለምመጡ አንዳንድ መጠቀም የማይችሉ ሰዎች። እኔን እንዲከፍትላቸው ስለሚጠይቁኝ ለነሱም ስለሚከፍትላቸው በዛ መልኩ ነው። አሁን ኢሜል መክፈትህን መላላክህን የተለማመድኩት እና ያየሁት ማለት ነው። እዚህ እሱን እሱ ነገር ስላለ በዚህ መልኩ ነገሮችን ለመጠቀም ጥረት አደርጋለሁኝ እና እሞክራለሁ ማለት ነው። እዚህ እንደዛ እንዲሆን አድርጌያለሁ ነገሮችን እና ያ በር ከፍተውልኛል ብዙ ነገሮችን ለማወቅ። ለሌሎችም ምሳሌ መሆን ኢሜል ለመጠቀም ድርጅቶች ቀልጣፋ እንዲሆኑ የማድረግ የሌሎችንም የመጠቀም የመጠራት የመጠቀም እነዚህ እነዚህ ነገሮችን የማድረግ ሰፊ ቻንስ ወይም ሰፊ አጋጣሚ ስላገኘው። በዚህ መልኩ ነው ኢሜል በደንብ ለመጠቀም ጥረት እያደረኩ ያገኘሁት ማለት ነው። ከዛ ይበልጥ ቀላል እየሆነልኝ መጣ ሲላክልኝ እንዴት መቀበል እንደምንችል የኔን አድራሻ ለነሱ እንዴት ማስገባት እንደምንችል? በትክክል እንዴት መጸጸፍ እንደምንችል ተቀባዩ ማን እንደሆነ? ረሰ ጉዳይ ምን እንደሆነ በሰፊው ስለሚወራ። ይበልጥ እያየን ደግሞ በሄድን ቁጥር አጠቃቀሙ ይበልጥ ቀላል እየሆንን በፊት ይሄዳል ማለት ነው። እና ያንን ካደረገ አንድ ሰው በጣም ቆንጆ ይሆናል ማለት ነው። እና በዚህ መልኩ ተመጠቀም ማወቅ ያደረኩት ጥረት እስከዛሬ ክሶኛል እና ይሄንንም ድጋሚ ለማድረግ ጥረት አደርጋለሁ በጣም ደስ የምል ነበረ። ቆንጆ ጊዜ ነው።

ወተት ምወደው ነገር ነው። ወተት እጠጣለሁ አሁን ላይ በተለይ በደንብ ወተት ምጠቀም አይነት ሰው ነኝ ማለት ነው። ምን ይሆናል ጠዋት ጠዋት ስራ ከመግባቴ በፊት ቁርስ መብላት ግድ ስለሚል ቁርስ ከበላው በኋላ ወተት እጠጣለሁ ግን የፈላ ወተት ግን አልወድም። የፈላ ወተት ከመጠጣት ይልቅ የረጋ ወተት ቢሆን ደስ ይለኛል ወይም ቀዝቀዝ ያለ ወተት ቢሆን ደስ ይለኛል እንደርጎ ያለ ነገር ማለት ነው። እንደሱ የምመርጥ አይነት ሰው ነኝ ስለዚህ ያንን በልተህ ለመጠቀም ወተት በኮንትራት እየወሰድኩ የላም ወተት ማለት ነው ቀጥታ እሱን ለመጠቀም ጥረት አደርጋለሁኝ ማለት ነው። እና ቤት ውስጥ አሉኝ እቃወቸ ውስጥ በማስቀመጥ ከረጋ በኋላ ያንን ወተት ለመጠቀም ጥረት አደርጋለሁ። ፍረጅ ውስጥም በማስቀመጥ እንዲቀዘቅዝ በማድረግ እርጎን ነው የምጠጣው። ሰዎች አፍልቶ ይጠጣሉ ያ ደስ አይለኝም በቡና እጠጣለሁ እኔ በቡና አልወድም። እነዚህ ወተት ባዶውን ወይም ምግብ ከበላው በኋላ ያንን ወተት ለመጠጣት ጥሬት አደርጋለሁ ማለት ነው። የረጋውን ወተት በፊት እናቴ ደጋግማ ትሰጠኝ ስለነበር ያንን ነገር መልመድ ችያለሁኝ ማለት ነው። እና በተደጋጋሚ ቁርስ ብንበላም ባንበላም እናቴ እንደዛ ትሰጠኝ ነበር በልጅነቴ እና ከእሷ ነው የለመድኩት ይሄን ነገር እዚህ እንዲህ ማድረግ ጥቅም እንዳለውም ደግሞ ሁሌ ትነግረን ስለነበረ ላሞችም ስለነበሩን አንቸገርም ነበር። እንደ አሁኑ ግዢ አልነበረም ያኔ ላሞች ነበሩን። እና ያንን ወተት እናቴ ሁሌ ትሰጠኝ ነበር ከምግብ ጋርም አያይዛ ባዶንም ትሰጠኝ ነበር። እና ቤት በተደጋጋሚ የሚጠቀሙ ስለነበር ወተት የመጠጣት ልማዴ ከዚህ አንፃር መዳበር ችሏል። አጥንት ጥንካሬም ጥሩ ነው ይባላል ሰው ቤት ስሄድም እንደ እንግድነት ስሄድም ይሰጣል ያ ያ ነገር እና በደንብ ለመጠጣት እንደነሳሳ ያደረገኝ ነገር ይሄ ነው። አሁንም ቢሆን ይሸጣል አንድ ሊትር ወደ መቶ አርባ ብር እንደዛ ይሸጣል እና እሱን ገዝቼ ወደ ቤት ያንን ነገር እጠቀማለሁ ማለት ነው። የቻልኩትን ያህል ገንዘብ ቆጥቤ ለርሱም የሚሆን መድቤ ወተት ለመጠቀም ወይም ለመጠጣት እሞክራለሁ ብዙውን ጊዜ ይሄን በማድረግም ብዙ ጥቅሞችን ማግኘት ችያለሁ ማለት ነው። ለጤናም እጅግ አስፈላጊ ስለሆነ ያንን ነገር አደርጋለሁ ማለት ነው። እና በሚገባ እነዛን ወተቶች ለመጠቀም ጥረት አደርጋለሁ ስለዚህ ወተትን ከሚጠጡት ሰዎች መካከል ነኝ ማለት ነው። እና በተለይ ጠዋት ነው የምመቸን አመሻሽ ላይም እንደዛ ደስ ይለኛል ከመተኛቴ በፊት ለእንቅልፍም ጥሩ ነው ስለሚባል ብዙን ጊዜ እሱን ለመጠቀም ጥረት አደርጋለሁ እና የለመድነው አይነት ነው የማይወድ ሰው የለም። እኛ ቤት ሁሉም ሰው ይወዳል ስለዚህ እኔም ደግሞ እዛው ልክ በዛው ልክ ከእነሱ ጋር ለመግባባት እና ለመውደድ ጥረት አድርጌያለሁ እና እሱን እየፈለኩኝ ነው የተጠቀምኩኝ እገኛለሁ ማለት ነው። ሌላው ደግሞ የ ወተት ክፍያ ዋጋ ወርሃዊ ማድረግ ይቻላል? ወይ ደግሞ በየቀኑ መክፈል ይቻላል በየቀኑ የሚከፈለውን ሄደን እየገዛን ወደ ቤት ይዘን የምንመጣው ሲሆን በየቀኑ እንገዛለን ያ ሳይሆን ሲቀር ግን በወር አንድየ ተጠራቅሞ ሊከፈል ይችላል። እና ያንን ማድረጉ ቆንጆና ተገቢ ነው ብዬ ነው የማስበው ማለት ነው። ስለዚህ የተሻለውን ጥቅም ለማግኘት ሲባል ገንዘብ ለሌላ ነገር ከምናውለውም በተጨማሪ ለሱም ገንዘብ ብናውል ጤናችንም ስለምስተካከል ነገሮች ይበልጥ ግልጽ እየሆኑልን በሄዱ ቁጥር ራሳችንን መንከባከባችን ስለማይቀር ያንን ለማድረግ አጋጣሚውን በደንብ በመጠቀም እነዚህን ነገሮች እየሰራን እያዘጋጀን እንሄዳለን ማለት ነው። እና ይሄ ለሁሉም ተገቢና ትክክል የሆነ ነገር ነው ሁሉም ሰው እንደዛ ቢያደርግ ጤንነቱን ቢከባከብ ወተት ቢጠጣ አጥንቱ ቢጠነከር ውስጡ ጥንካሬ ቢያገኝ ለሁሉም የሚያስፈልግ ነገር ስለሆነ ጤናውን መንከባከብ የሚጠላ ማንም የለም። ስለዚህ ለዛ ስባል ደግሞ ለጤንነቱ እንዲንከባከብ የሚረዱትን የተለያዩ ምግቦችን እና መጠጦችን መጠቀም ስላለበት ወተት እንዲጠቀም አንድን ሰው አበረታታለሁ

ስጦታ መስጠት ስለመውደድ በሰፊው ማውራት ካለብኝ ነገሩን ከልጅነት ትዝታ ብጀምር ይሻላል። በልጅነታችን በዓል ሲመጣ ወይም የልደት ቀን ሲመጣ ስጦታ መቀበል ብቻ ነበር ትልቁ ደስታችን። ግን እያደግኩ ስመጣ አንድ ነገር ተረዳሁ መስጠት ከመቀበል በላይ የሆነ ጥልቅ መንፈሳዊ እርካታ እንዳለው። ለምን ስጦታ መስጠት እወዳለሁ። የሚለውን ጥያቄ መመለስ ካለብኝ መጀመሪያ ወደ አእምሮዬ የሚመጣው የሰዎች ፈገግታ ነው። ለአንድ ሰው ስጦታ ስትሰጥ ያ ሰው በገንዘብ ሊገዛ የማይችለውን ክብር እና ትኩረት እየሰጠሁ እንዳለ ይረዳል ለምሳሌ። አንድ ጓደኛዬ በጨዋታ መሃል እንዲህ አይነት ነገር ቢኖረኝ ደስ ይለኛል። ብሎ የተናገረውን ከወራት በኋላ በስጦታ መልክ ይዤለት ስሄድ ያ የሚሰማው መደነቅና ደስታ ለኔ ትልቅ ስኬት ነው። ይህ ሰውዬ እኔ ምለውኝ ይሰማኛል ያስብልኛል የሚል ስሜት ያው በሱ ውስጥ ይፈጥራል ማለት ነው። ይሄ ነው እንግዲህ የስጦታ ዋናው ሚስጥር። ባህላችንንም ብንመለከት እንኳ እኛ ኢትዮጵያውያን ስጦታ መስጠት ትልቅ ቦታ የምንሰጠው ነገር ነው። ለምሳሌ ገጠር ዘመድ ለመጠየቅ ስንሄድ እጃችንን ይዘን አንሄደም። ሳሙና የመሳሰሉ ነገሮችን ነው ይዘን የምንሄደው ትልቅ ባህላዊ እሴታችንም ስለሆነ ማለት ነው። ስለዚህ እነዚህን የመሳሰሉ ነገሮችን እነሱ መውሰድ ይወዳሉ። ምንድነው ይሄ የሚያሳየው የስጦታ መስጠት ያው በደማችን ውስጥ ያለ ነገር ነው ማለት ይቻላል? ስለ ስህተት አይነት ስናወራ ደግሞ ብዙ ሰዎች ስጦታ ውድ መሆን አለበት ብለው ያስባሉ። እኔ ግን በዚህ አልስማማም ነው ምናልባት እርግጥ ነው አቅም ካለን ውድ ነገር መስጠት መልካም ነው። ግን ዋናው ነገር ልብ ወይም ደግሞ አሳቢነታችን ነው ያን ነገር ያደረግነው ከልባችን መሆኑን እንዲገነዘቡት ማድረግ ነው ትልቁ ነገር። አንዳንዴ በገንዘብ የማይገዙ ስጦታዎች አሉ። ለምሳሌ ለሰው ጊዜ መስጠት ትችላለህ ማበረታቻ መስጠት ትችላለህ አብሮ መሆን እነዚህን ትልልቅ ስጦታዎች ናቸው በገንዘብ ሊገዙ የማይችሉ ማለት ነው። አሁን ላይ ደግሞ በዚህ በቴክኖሎጂ በረቀቀበት ዘመን ሰዎች ለሰው የሚሰጡት ጊዜ በጣም እየቀነሰ ስለመጣ። ላንተ ዋጋ ላለው ሰው ጊዜ ሰጥተህ ማዳመጥህ ብቻ ትልቅ ስጦታ ነው ሊባል ይችላል ማለት ነው። ሌላው የሚገርመኝ ነገር ደግሞ ስጦታ መስጠት በራሳችን ላይ የሚያመጣው ስነ ልቦናዊ ለውጥ ነው። ስትሰጥ ውስጣዊ ሰላም ታገኛለህ በራስ የመተማመን ስሜት ይጨምራል ምክንያቱም ለሌላ ሰው ደስታ ምክንያት መሆን መቻልህ ትልቅ አቅም ነው። እኔ በግሌ ቅር የተሰኘሁበት ወይም የተከፋሁበት ቀን ካለ የሆነ ሰው ላይ ፈገግታ ለመፍጠር ስጦታ መስጠት ወይም መልካም ነገር ማድረግ እሞክራለሁ። ያኔ የኔም ጭንቀት ቀስ እያለ እየቀነሰ ይጠፋል ማለት ነው። ስጦታ ለመስጠት የግድ በዓልን ወይም የተለየ ቀንን መጠበቅ ያለብን አይመስለኝም እኔ እንደኔ ማለት ነው። ምክንያቱም ዝም ብሎ የሚሰጥ ስጦታ የበለጠ ይጣፍጣል ቦታ እንዳለው ያሳያል ማለት ነው። ሌላው ደግሞ ባልተጠበቀ ሰዓት የምትሰጥ ትንሽዬ ማስታወሻም እንኳን ቢሆን ለምሳሌ አንድ አበባ ለአንድ ሰው መስጠት ለሱ በጣም ትልቅ ነገር ሊሆንለት ይችላል ማለት ነው። ሰውየውን ቀን መቀየር መቻል በጣም ደስ የሚል ነገር ነው በጣም የአንድ ሰው ስሜት ላይ የሆነ ተጽዕኖ ማሳደር መቻል እጅግ አጓጊ ነገር እንደሆነ ይሰማኛል። ስለዚህ ከአንድ ሰው ወደ ሌላ ሰውም የሚጋባ ነገር ነው ስጦታ የመስጠት ያዳበረ ሰው ለሌሎችም ምሳሌ ይሆናል። ሌሎችም ለሱ ስጦታ እንዲሰጡት ሊነሳሳ ይችላል ማለት ነው ያ ሰው ስለዚህ በዚህ መልኩ ነገሮች ይበልጥ ቀለል እያለው እንዲሄዱ ያደርጋል ማለት ነው። ሳጠቃልለው ስጦታ መስጠት ለኔ የፍቅር ቋንቋ ነው በቃላት መግለጽ የማልችለውን ምስጋና እና አድናቆት በስጦታ መግለጽ ይቀለኛል። አንዳንዴ ለሰዎች ማውራት ሊከብደኝ ይችላል እዚህ በዚህ በዚህ መልኩ ነው ብዬ በቃላት ከምሰጠው ሙገሳ ይልቅ አይነት ነገር ሊሆን ይችላል። ለሰዎች ስጦታ በመስጠት ያንን መግለጽ እችላለሁ። አለማችን በመስጠትና በመቀበል ሚዛን ላይ የተመሰረተች ናት። ሁላችንም ትንሽ ትንሽ ያለው ለሌለው መስጠት ብንችል አለማችን ከዚህ የተሻለችና የተዋበችት ትሆን ነበር ብዬ አምናለሁ። አዎ ስጦታ መስጠት እወዳለሁ። ወደፊትም እቀጥልበታለሁ ይሄ ሁሌም የኔ መሪ ሆኖ መቀጠል የሚችል ነገር እንደሆነ ላረጋግጥ እወዳለሁ

የተበላሸ ነገር ማስተካከል ትችላለህ? ተብዬ ብትጠየቅ መልሴ አዎ እሞክራለሁ የሚል ነው እንዴውም እኔ በባህሪዬ የሆነ ነገር ሲበላሽ ወዲያው ጥሎ አዲስ መግዛት በጭራሽ አይመቸኝም። ነገሮችን መጠገንና እንደገና ወደ ስራ ማስገባት ለኔ እንደ አንድ ትልቅ የፈጠራ ስራ ነው የምቆጥረው እና እንደዛ ነው የሚታየኝ እዚህ አንድ ነገር ከመወርወር ይልቅ ተጠቅሞ ከመጣል ይልቅ ወዲያው አዲስ ለመግዛት ከመሞከር ይልቅ ነገሮችን ጠግኖ እንደገና መጠቀሙ በጣም ቆንጆ እና ጥሩ ነገር ነው ብዬ ስለማምን በዚህ መልኩ ነገሮችን በጣም ሰፋ ባለ መልኩ ለማስቀጠል ጥሬት አደርጋለሁ ማለት ነው። እና የጥገና ክህሎትንም በዚህ መልኩ ማሻሻል እችላለሁ ማለት ነው እንዴውም ብዙ ጊዜ ቤት ውስጥ መብራት ስጠፋ እንደሁም ደግሞ የውሃ ባምባ ስንጠባጠብ ወይም ደግሞ የሆነ የኤሌክትሮኒክስ እቃ መስራት ሲያቆም መጀመሪያ እጄ ነው የሚቀድመው ያን ነገር ለማስተካከል ማለት ነው። ለምሳሌ አሁን ምን ሆነ ባለፈው የልብስ ማጠቢያ ማሽናችን መስራት አቁሞ ነበር እና ብዙ ሰው ተበላሽቷል ባለሙያ ጥራ ሲለኝ እኔ ግን መጀመሪያ ራሴ መፈተሽ ፈለኩኝ ከዛ እነዛን ነገሮች ይዤ ለመፍታት ሞክርኩ መክፈቻ ወሰድኩኝና ከፈትኩት ውስጡን ሳየው ዝም ብሎ አንዲት ትንሽ ሽቦ ነች ተበጥሳ የነበረው እሷን መልሼ ሳገናኛት ማሽኑ ልክ እንደ አዲስ መስራት ጀመረ አስቡ እንግዲህ በዛ ሰዓት የምትሰማኝ የደስታ ስሜትና እርካታ በቀላሉ መግለጽ የሚገለጽ አይደለም ስለዚህ ነገሮች ሲበላሹ እቤት ውስጥ ያለ ነገር ሲበላሽ በደንብ ያንን ነገር ራሴ መጀመሪያ ሞክሬ ሳላረጋግጥ ያንን ነገር ሳላየው ወደ ባለሙያ ወደ መጥራት መሄዱን ተገቢ ነው ብዬ አላስብም። ለምንድነው ነገሮችን መጠገን የምወደው ብዬ ራስህን እጠይቃለሁኝ ብዙን ጊዜ እና ምንድነው ያገኘሁት ለራሴ ያገኘሁት ምላሽ አንደኛው ነገር ነገሮችን እንዴት እንደሚሰሩ የማወቅ ጉጉት ስላለኝ ነው። አንድን እቃ ስትፈታው ውስጥ ያለውን ጥበብ ትረዳለህ። በዚህ በዚህ ምክንያት አንድን ነገር ለማወቅ ያለኝ ጉጉት ያንን ነገር ለመስራት እንድወድ ወይም እንድጠግን ያነሳሳኛል ማለት ነው። ስለዚህ የተበላሸ ነገር ሳገኝ ዝም አልልም አንደኛው ምክንያቴ ይሄ ነው። ሁለተኛው ደግሞ ትዕግስትን ያስተምራል። ምን ማለቴ ነው ለምሳሌ የተበላሸ ነገር ለመጠገን አእምሮን ማረጋጋት ችግሩ የት እንደሆነ መፈለግ እና መፍትሄ ማምጣት ይጠይቃል። ይሄ ደግሞ በህይወታችን ለሚያጋጥሙን ሌሎች ችግሮችም ትልቅ ትምህርት ይሆናል ማለት ነው ስለዚህ እርጋታን የሚጠይቅ ነገር ነው ትኩረት ማድረግን የሚጠይቅ ነገር ነው መፍትሄ የምፈልግን ለብልሽቱ መፍትሄ የሚፈልግን የሚጠይቅ ነገር መሆኑ በራሱ ይበልጥ አእምሮአችንን እንድናሰራ ስለሚያደርገን ጭምር ማለት ነው። እርግጥ ነው ሁሉንም ነገር ራስ አስተካክላለሁ ማለት አይደለም። አንዳንድ ጊዜ ከእኔ አቅም በላይ ሆኖ ውስብስብ የሆኑ የቴክኒክ እቃዎች ያጋጥማሉ። በዛ ሰዓት ባለሙያ ማማከር አስፈላጊ መሆኑን አውቃለሁ ግን ከመሞከሬ በፊት ተስፋ አልቆርጥም። አሁን አሁን ደግሞ የኢንተርኔት ዘመን ስለሆነ ማንኛውንም ነገር እንዴት እንደምናስተካክል የሚያሳዩ የዩቲዩብ ቪዲዮዎች አሉ። እነሱን እያዩ መሞከር ነገሩን የበለጠ ቀላል ያደርገዋል የሚል እምነት አለኝ እኔ የተበላሸ ነገር ማደስ ለኔ ቁሳቁስን ከመጠበቅ ባለፈ ለተፈጥሮም የምናደርገው ጥበቃ ይመስለኛል። ዛሬ አለማችን ላይ ብዙ ቆሻሻ የሚመርተው ነገሮች ሲበላሹ ወዲያው ስለሚጣሉ ነው እኛ ግን መጠገን ስንለምድ ለአካባቢያችንም እናስባለን ማለት ነው። ከዛ አንፃር ጥገና ለአካባቢያችን ለተፈጥሮ አየር ጭምር የምናበረክተውን ጥበቃ የሚያሳይ ነገር ነው ማለት ነው። በአጠቃላይ እጆቼን ተጠቅሜ አንድን የማይሰራ ነገር ወደ ስራ መመለስ እኔ በጣም ትልቅ ስኬት እንደሆነ ነው የሚሰማኝ። ልክ እቃዎችን እንደምንጠግነው ሁሉ በህይወታችንም የተበላሹ ግንኙነቶችን ወይም የ ስር የሰደዱ ስህተቶችን ለማስተካከል ጥረት ማድረግ እንዳለብን ነው የማምነው። ምንም ነገር ተስፋ ቢስ አይደለም በትዕግስት ከታየ ሁሉም ነገር ሁሉም ነገር ሊስተካከል የሚችለው

ስለ ቁጠባ ካወራን እኔ ቁጠባን የምጀምረው ከትንንሽ ነገሮች ወይም ከሳንትሞች ነው። ብዙ ሰው ሳንትም ሲያገኝ እንደ ቀላል ነገር አይቶት እዚህም እዚያም ስበታተነው የምንመለከታለን ወይም ደግሞ በኪሱ ይዞት ስዞር ይከብደዋል እንጂ ዋጋ አይሰጠውም። እኔ ግን ሳንትም መቆጠብ በጣም ደስ ይለኛል። ሳንትም ከልጅነትህ ጀምሮ የማደርገው ነገር ነው። እንደውም ልጅ እያለው አባቴ አንድ ሸክላ ጭቃ ከሸክላ ጭቃ የተሰራች የገንዘብ ማጠራቀሚያ ወይም ካዝና ገዝቶልኝ ነበር። በጣም ቆንጆ የነበረች ያቺ የሸክላ እቃዋ ትዝ ትለኛለች ቀለሟ ቀይ ነበር ቀዳዳም ነበራት። በዛች ትንሽዬ ቀዳዳ ውስጥ ሳንቲሞችን ስጨምር የምትሰማኝ ድምጽ ዛሬም ድረስ ይታወሰኛል ያቃጭላል ጆሮዬ ላይ ማለት ነው። ያገኘኋትን ሳንተም እዛ ቦታ ክትት ነበረ የማደርጋት እና እሷ በጣም ትዝ ትለኛለች። ያኔ የጀመርኩት ልምድ ዛሬም ድረስ አብሮኝ አለ። ያም ገርማቸዋል። አሁን በቤቴ ውስጥ አንድ ትልቅ የብርጭቆ እቃ አለኝ። ከውጭ ስመለስ ኪሳ ውስጥ የተረፉ ሳንተሞችን ካገኘው መጀመሪያ ፈትሼ አያለሁ። ከዚህ ሳንተም አለ የተረፈኝ ሳንተም አለ ምናምን የሚለውን መጀመሪያ በደንብ አጣራና ከዛ እዛ ውስጥ ነው የሚጨምረው። እና ያ ሳንትም ትዝ ይለኛል እና እንደዛ ሳደርግ የልጅነቴንም ጭምር ስለማስታውሰኝ ያንን መቆጠቡን በጣም በጣም እወደዋለሁ። ስለዚህ እዛ ውስጥ አደርጋለሁ እንደውም የድሮዎቹ ብዙ የሳንትሞች ስብስብ አለኝና እንዲህ ሀገራችን በጣም ብዙ የሳንተም አይነቶች ስለነበሩ እነዛን ሳንቲሞች አሁንም ድረስ አስታውሳቸዋለሁ እንደነበሩኝ ትዝ ይለኛል። እነዚህን አደርጋቸውን ነበረ ማለት ነው። ሌላው ደግሞ ለምንድነው ሳንቲም የሚቆጥበው የምለውን ሳስብ የተለያዩ ምክንያቶችን መጥቀስ እችላለሁ። አንደኛው ነገር ትንሽ በትንሽ ትሞላለች የምለውን ምህላችንን ስለማምን ነው። ሳንቲሞቹ ለብቻቸው ስታየው ምንም የማይገዙ ሊመስሉ ይችላሉ በጣም ትንሽ ስለሆኑ ማለት ነው በዚህ ሳንቲም ምን እሰራለሁ ልናስብ እንችላለን? ግን ተጠራቅመው አንድ ላይ ስትቆጠሩ ትልቅ አቅም ይሆናሉ። ለምሳሌ ባለፈው አመት ለብዙ ወራት የቆጠብኳቸውን ሳንትሞች ያንን እቃ ከሰበርኩ በኋላ ስቆጥራቸው ላልጠብቅኩት ለሆነ ትልቅ የቤት ውስጥ እቃ መግዣ ሆነውኝ አገልግሎኛል። ያኔ ሳንተሞቹን ሳልነቃቸው የምንቆጥበው በራሴ እንደኮራሁ ነበር የተሰማኝ ማለት ነው። ለምን ያ እነዛ ያኔ የቆጠብኳቸውን ሳንቲሞች አሁን ላይ አይረዱኝም ነበር አበላሽቻቸው ቢሆን ኖሮ ወይም ጥያቸው ቢሆን ኖሮ ማለት ነው። ከዛ ባለፈ ደግሞ የቁጠባ ለኔ የዲሲፕሊን ጉዳይ ነው የባህሪ ጉዳይ ነው። በሚቆጥብ ሰው ለትልልቅ ብርም ጥንቃቄ ይኖረዋል። አያባክንም ማለት ነው። ገንዘብን በአግባቡ የመያዝ ልምድ የምጀምረው ከነዛ ከትንንሽ ሳንትሞች ነው ብዬ ነው የማምነው። እኔ ዛሬ ሳንትሞን የናቀን ነገ ብሩንም ያወክነዋል። ስለዚህ ቁጠባን እንደ አንድ የህይወት መመሪያ እኔ እንደዛ አየዋለሁ ብዙዎች እንደዛ ላይ አድርጉብኝ ችሉ ማለት ነው ብክነት የሚታየው። ብዙን ጊዜ በእነዚህ ምክንያቶች የተነሳ ነው። እና ብክነትህን ነገሮችን ይበልጥ ማወሳሰብን ለመቅረፍ በእጅጉ የሚረዱ የሚጠቅመው እንደሆነ ስለምሰማኝ። ያንን ሁሌም ለማድረግ ጥረት ታደርጋለሁ እና ቁጠባን ከዚህ አንፃር አያለሁ ማለት ነው የህይወቴ መመሪያ ነው። አንዳንዴ ደግሞ እነዚህን የቆጠብኳቸውን ሳንትሞች ለልዩ አላማ ትጠቀምባቸዋለህ? ለምሳሌ መንገድ ላይ እርዳታ ላይ የሚጠይቁ ሰዎች ወይም ችግረኞችን ለመርዳት የቆጠብኳቸውን ሳንትሞች ሰብስቤ ስሰጥ ያ ትንሽ ያጠራምቋት ነገር ለሌላ ሰው ትልቅ ትርጉም እንዳላት ሳስብ በጣም ደስ ይለኛል። ትልቅ እርካታ እንድትሰማኝ ነው የሚያደርገኝ። በአሁኑ ጊዜ አለማችን ወደ ዲጂታል ክፍያ እየተቀየረች ነው ስልካችንን ተጠቅመን ነው የምንከፍለው። አሁንም ቢሆን የሳንትምን ሽታ ወደ እጅህ እዛ የምታጠራቅመው ስሜት ለየት ያለ ደስታ ነው የሚፈጥረው። በጣም ለየት ያለ እኔ እንደውም ልጆቼን ይሄን ባህል እንደለምደው አበረታታቸዋለሁ። ምክንያቱም ቁጠባ ማለት ዛሬም ብቻ ሳይሆን ነገንም ማሰብ ማለት ነው። አንድ ሰው ሲቆጠብ ዛሬ ብቻ አይደለም ነገንም ነው የሚያስበው። እና ሳጠቃልለው ሳንቲም መቆጠብ ለኔ ትርፍ ገንዘብ ማስቀመጥ ብቻ አይደለም። የትግስት እና የብልህነት መገለጥ

ዝናብ ስዘንብ ምን ታደርጋለህ ዝናብ ስዘንብ ምን አደርጋለሁ? ለኔ ዝናብ ማለት የሰላምና የጸጥታ ጊዜ ማለት ነው። ዝናብ መዝነብ ስጀምር መጀመሪያም ማደርገው ነገር ብኖር መስኮቱን ከፍቼ ያንን ትኩስ የመደር ሽታ ወይም የከርሰ ምድር ጥረን መተንፈስ ነው። ያ ሽታ ልጅ የሆነ የመረጋጋት ስሜት ነው ለኔ የምሰጠኝ በጣም ደስ የሚለኝ የሽታ አይነት ቢኖር። ይሄ ዝናብ ስዘንብ መረቱን ስነካ የሚያሰማው ያ ሽታ ነው እና በጣም ያረጋጋል። በተለይ ቆይቶ ከሆነ ዝናብ የሚዘንበው እሱ ነገር ዋው በጣም በጣም በቃ ድንቅ የሆነ ይሄን ስሜት እንድሰማኝ ነው የሚያደርገኝ። እንግዲህ ዝናቡ በረታ ካለና ከቤት መውጣት የማይቻል ከሆነ የኔ ተመራጭ ተግባር አንድ ኩባያ ትኩስ ሻይ ወይም ቡና አፍልቶ መዝናናት ነው። በቃ ያ የዝናቡ ጠብታ ቆርቆሮ ላይ ወይም መስኮት ላይ የሚያልፍበት ድምጽ እንደ ሙዚቃ ነው የምቆጥረው። በዛ ሰዓት መጽሐፍ ማንበብ በጣም ደስ ይለኛል። ውጪው እየቀዘቀዘ አንተ ግን በሞቀ ቤት ውስጥ ሆነህ የታሪክ አለም ውስጥ መጥለቅ ልይ እርካታ አለህ በጣም በጣም የሚያስደስት በደስታ የሚሞላ እጅግ ምርጥ ነገር እንደሆነ ነው የሚሰማኝ እኔ እንደዛ አደርጋለሁ። አንዳንዴ ደግሞ ዝናብ የዱሮ ትዝታዎች ይመጡብኛል። ልጅ እያለን ዝናብ ውስጥ እየሮጥን የምንጫወትበት ጊዜ በጭቃ የምንጨብቃ የምንቦካበት ጊዜ ያ ሁሉ ትዝ ይለኛል ዝናብ እነዚህን ትዝታዎች። ነው የሚቀሰቅስብኝ እና በውስጤ በጣም ልዩ የሆነ ስሜት እንዲያደር ያደርገኛል ማለት ነው። አሁን ባላደርገውም እንኳን ልጆች ዝናብ ውስጥ ሲቦርቁ ማየት ደስ ይለኛል ያኔ እኔ አደርገ የነበረው ነገር እነሱ ሲያደርጉ በጣም ልዩ እርካታ ነው የምሰማኝ። ዝናብ አለምን የሚያጥብና ሁሉንም ነገር አዲስ የሚያደርግም ይመስለኛል እኔ ለምንድነው አላውቅም። በአቧራ የጠቆሩ ቅጠሎች በዝናብ ታጥበው አረንጓዴ ሲሆኑ ማየት በቃ ለአይን በጣም የሚያረካ ትልቅ እኳታና ደስታ የምሰጥ ነገር ነው ማለት ነው። ምድራችን በአሮን ጋዴ ነገር ስትሞላ ማየት በጣም የሚያረካ ነገር ነው እና ዝናብ እነዚህ ሁሉ ጥቅሞች አሉት። እርግጥ ነው ዝናብ ለስራና ለእንቅስቃሴ ትንሽ እንቅፋት ሊሆን ይችላል። ለምሳሌ መንገድ ላይ ከሆንክና ጥላ ካልያዝክ ልብስ ይረሳል ትራንስፖርት ይጠፋል አስቸጋሪ ነው በጣም ትንሽ ያወሳስበዋል ነገሮች ግን ያም ሆኖ ዝናብ ይዞት የሚመጣው በረከት ያንን ችግር ያስረሳዋል። እንደኛ ሀገር ለግብርና ትልቅ ዋጋ ባለው ማህበረሰብ ውስጥ ዝናብ ማለት ተስፋ ማለት ነው ዝናብ ማለት ምርትና ህይወት ማለት ነው። ለሀገራችን ህዝቦች ምክንያቱም የሚተዳደሩት ከዝናብ በሚገኝ ውሃ በምረሰርስ ምድር በምበቅል ነገር ስለሆነ ማለት ነው። ሌላው ደስ የምለኝ ነገር ዝናብ ስዘንብ የሚፈጥረው ማህበራዊ ድባብ ነው። ሰዎች ዝናብ ለማጥለል በአንድ ጥላ ስር ተሰብስበው የማያውቁት ሰው ቢሆን እንኳን በጋራ ስለ ዝናቡ እያወሩ የሚጠብቁት ያ አጭር ጊዜ የሰው ልጅ መቀራረብን ያሳያል እና በጣም ልዩ የሆነ ትዝታና ሁኔታዎችን የሚያመቻች ነገር ነው ማለት ነው። አዳዲስ ሰዎች ጋር እንደሚተዋወቅም እድል ለሚፈጥር ምቹ የሆነ ነገር ነው ማለት ነው። በአጠቃላይ ዝናብ ስዘንብ እኔ የምመርጠው ራሴን ማዳመጥ ነው። ካለብኝ የኤሌክትሬት ውክብያ ትንሽ ቆመ ብዬ በተፈጥሮ ድምጽ እየተዝናናው የወደፊት እቅዶችን የማስብት ጊዜ ነው። ስለዚህ ዝናብ ስዘንብ አይከፋኝም። ይልቁንም አዲስ ጉልበት የማገኝበት አጋጣሚ ነው ብዬ ነው የማምነው። እና ዝናብን እንደ አንድ አንድ እንቅስቃሴዎቻችን የሚገድብ ነገር ቢያጋጥምም እንኳን እኔ በሷ አልመረርም። እንደውም በመዝነቡ ደስ እሰኛለሁ አረንጓዴ ነገሮችን እንዲበቅሉ ከማድረግም ባሻገር ምድር እንድትረስ ላይ ያደርጋል እና ተስፋን የምጭር ነገር እናገኛለን። እና ብዙዎች እንደውም ዝናብ ስጠፋ ስመጣ በጣም ይበሳጫሉ የሚረብሻቸው አይነት ነገር እንደሆነ ተደርጎ አድርጎ ስለሚያስቡ ማለት ነው። እኔ ግን እንደዛ አይሰማኝም። በጣም ደስ እያለኝ ያቺን የዝናብ ወቅት በደንብ ለማጣጣም የቻልኩትን ሁሉ ጥረት አደርጋለሁ። እና ዝናብ ስዘንብ ራስህን የማዳምጥበት ነገሮችን ይበልጥ የማሰላስልበት መንገድ

እንግዲህ በየትኛው እጅ ትጽፋለህ? ተብዬ ብትጠየቅ እኔ የቀኝ እጅ ተጠቃሚ ነኝ። ግን ይሄ ጥያቄ ሁልጊዜም ጊዜም ቢሆን አንድ የሚያስታውሰኝ ነገር አለ እሱም በግራ እጃቸው የሚጽፉ ሰዎች ያላቸው ለየት ያለ ችሎታ ነው። የማስታውሰውን በልጅነቴ የገ የገጠመኝን አንድ በጥራሽ የማልረሳውን ገጠመኝ ብነግራችሁ አንድ ታሪክ ብነግራችሁ ደስ ይለኛል። ልጅ እያለሁ ነው ክፍል ውስጥ አብሮኝ የምቀመጥ አንድ ጓደኛ ነበረኝ። እሱ በግራ እጁ ነበር የምጽፈው። እኔ እሱን ሳየው ሁል ጊዜ የሚገርመኝ ነበር። ገልበጥ አድርጎ የምጽፍበት መንገድ እና ደግሞ እጆቹን እንዳይጋጭ የሚያደርገው ጥንቃቄ ትዝ ይልኛል። እኔ የእጅ የቀኝ እጅ ተጠቃሚ ቢሆንም አንዳንዴ በግራ እጄ ለመጻፍ ሞክሬ ነበር። ግን በጭራሽ አልሆነልህ አለኝ። በቃ የአእምሮአችን አወቃቀር ራሱ ለየቅል መሆኑ በጣም ይገርመኛል። እና ያ ልጅ በቃ ፍጥነቱ በዛ ላይ ደግሞ በጣም ቀልጣፋ ነው ቶሎ ቶሎ ነው የምጽፈው አይሳሳትም ምናምን ነገር እና ያ ያ በጣም ያስደንቀኝ ነበር። እንዴት ነው የተሰራነው ብዬ እንዳስብ ያደርገኝ ነበር ያ ነገር እና በጣም ነበር ግርም የሚለኝ ድንቅ የሚለኝ በግራ እጃቸው የምጽፍሩ ሰዎች ማለት ነው። ለምን ሆኖ ለምንድነው ብዙኛው ሰው የቀኝ ተጠቃሚ የሚሆነው ብዬ አንዳንዴ አስባለሁ። መጽሐፍት እንደምሉት ከሆነ አእምሮአችን ግራና ቀኝ ክፍል አለው። የቀኝ እጃችንን የምናዘው በእግሯ የአእምሮዋ ክፍላችን ነው ይባላል። እና እንግዲህ ለጽህፈት ብቻ ሳይሆን ለብዙ ነገሮች ቀኝ እጄን ነው የሚጠቀመው። ምግብ ስበላ የሆነ ነገር ስወረውር ወይም ደግሞ ሰላምታ ስትሰጥ ቀኝ እጄን ይቀድማል። የኔ በተፈጥሮም ጭምር እንደዛ ነው የማደርገው ወዲያው ወደ አእምሮዬ ብቅ የምለው ቀኝ እጄ መስጠት ነው ማንኛውንም ነገር ሳከናውን ማለት ነው። ከባድም ሆነ ቀላል ነገር ሳደርግ ቀኝ እጄን ነው የምጠቀመው እኔ እንዴ እኔ ማለት ነው። እርግጥ ነው በባህላችንም ቢሆን የቀኝ እጅ ትልቅ ቦታ አለው። ስንሰጥም ሆነ ስጦታ ስንቀበል በቀኝ እጃችን ካልሆነ እንደ ነውር የምቆጥርባቸው አጋጣሚዎች አሉ። ይሄ ምናልባት በቀኝ እጅ ተጠቃሚዎች ብዛት የመጣ ባህል ሊሆን ይችላል አይታወቅም። ግን በግራ እጃቸው የምጽፉ ሰዎችን ሳስብ አለማችን ብዙ ጊዜ ለእነሱ ምቹ ሆና አልተዘራችም ብዬ አስባለሁ። ለምሳሌ መቀሶች የኮምፒውተር ማውዝ ወይም ደግሞ በዩኒቨርሲቲ ውስጥ ያሉት የመጽሐፊያ ወንበሮች ብዙ ጊዜ የቀኝ እጅ ተጠቃሚዎችን ታሳቢ ያደረጉ ናቸው። በእግራ እጃቸው የምጽፉ ሰዎች እነዚህን ሁሉ ተቋቁሞ ሲሰሩ እነዚህን ነገሮች ስመለከት በጣም ላደንቃቸው እወዳለሁ እኔ አስበው ለቀኝ እጅ ተጠቃሚዎች የተሰራውን ነገር ጥርሳቸውን ነክሰው ነገር ላይ ጊዜ ሰጥተው ለመጠቀም የሚያደርጉት ጥረት እንደተገለሉ አይሰማቸውም ብቻ ቢሰማቸውም እንኳን ስሜቱ ግን ያንን ነገር ተጠቅመው ተቋቁሞ ማለፋቸው በጣም ያስገርመኛል። እኔ የቀኙን ተጠቃሚ ቢሆንም በግራ እጄም አንዳንድ ነገሮችን ለማድረግ እለማመዳለሁ ለምሳሌ በግራ እጅ ጥርስን መቦረሽ ወይም በግራጅ በር መክፈት አእምሮን ያነቃቃል ይባላል። ግን ጽህፈት ላይ ስመጣ አሁንም ቢሆን የኔ ቀኝ እጅ እንደ ቀስት ነው። በግራ ልጽፍ አልችልም ወደ ጽሁፍ ስመጣ ማለት ነው። ፍጥነቱም ሆነ የፍደላት ቅርጽ ከቀኝ ወደ ግራ በጣም ግራ ያምታታኛል ማለት ነው። እዚህ የለመድኩት በቀኝ ስለሆነ ያንን ፊደል ቅርጽም ሆነ ፍጥነቴን ለማስተካከል በጣም እጨነቃለሁ እዛ አንድ መስመር ላይ ማለቅ ያለበት ነገር ወደ ቀጣይ መስመር እንደ ሲእል ነው የሚሆንብኝ ማለት ነው። ምንም ትርጉም አልባ ስዕል ነው የሚሆንብኝ አንድ መስመር ነገር ነው የሚሆንብኝ ማለት ነው የተጠማዘዘ መስመር ነው የሚሆንብኝ። በአጠቃላይ በቀኝም ሆነ በግራ መጻፍ ዋናውን ቁም ነገር አይደለም ዋናው ነገር የምንጽፈው ሀሳብና የምናስተላልፈው መልእክት ነው እኔ በቀኝ እጄ የምጽፈው መልእክት። ግልጽ ከሆነ የሌለች ሰዎች አንድ በግራ እጁም የሚጽፍ ሰው የሚጽፉ ነገር ለሌሎች ግልጽ ከሆነ መልእክት ማስተላለፍ ከቻለ እዚህ ቦታ ምንም ልዩነት አይኖርም ዋናው መግባባት መቻሉ ነው የሚነበብ መሆን መቻሉ ነው። እጃችን ዝም ብሎ መሳሪያ ነው ትልቁ ስራ የምሰራው ግን አእምሮአችን ውስጥ ያለ ነገር ነው እዛ አእምሮ ያላሰበውን ነገር እጅ ሊያደርገው አይችልም ማለት ነው። ምክንያቱም ዋናው በእጃችን ስላልሆነ የምናስበው ስለዚህ በቀኝ እጄ መጽሐፍ መቻሌን እንደ በረከት እቆጥረዋለሁ። በተለይ ደግሞ ረጅም ድርሰቶችን ስጽፍ እጄ ሳይዝልና ምንም

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን ከየት ታገኛለህ ለምለው ጥያቄ እንደ ሁኔታው ይለያያል ማለት እችላለሁ አብዛኛውን ጊዜ የምትጠቀመው በከተማችን ያለውን የባንባ ውሃ ነው። እርግጥ ነው የባንባ ውሃ እንደመጣ ወዲያውኑ ጠጣው መጀመሪያ በተለያዩ መንገዶች ማጣራት ወይም ማከም ይኖርብናል በሽታ ላይ እንዳይጥለን ማለት ነው እና እንደመጣ እንጠጣው አንዳንዴ ምን ያደርጋሉ ሌሎች ከቧንቧው እራሱ ይጠጣሉ እጃቸውን ዘርግተው ወይም አፋቸውን አስጠግተው እዛው ካለበት ከባምባው ይጠጣሉ ንጽህነቱን ሳያጣሩ ማለት ነው እንዴ እንደዛ አናደርግም እኔ ቤት ውስጥ የቧንቧ ውሃን መጀመሪያ አፍልተን ከዛ እናቀዘቅዛለን ቤት ማለት ነው ወይም ደግሞ ዘመናዊ የውሃ ማጣሪያዎችን እንጠቀማለን ምክንያቱም ጤና ከምንም በላይ ቅድሚያ የምትሰጠው ነገር ነው እናም የምንጠጣው ውሃ ንጽህና የተጠበቀ መሆኑ እርግጠኛ መሆን አለብን ማለት ነው። ቧንቧው ውስጥ የሚመጣው ውሃ ረጅም መንግድ ተጉዞ ስለሚመጣ እንደነዚህ አይነት ጥንቃቄዎችን ማድረግ የግድ ነው ምን እንደሚፈጠር ስለማይታወቅ ማለት ነው እዚህ ያንን ሁሉ ነገር አልፎ መጥቶ ወይም ደግሞ እሱ የምትተላለፍባቸው ብረቶች ወይም ቱቦች የዛጉ ሊሆኑ ይችላሉ የቆሽሹ ሊሆኑ ይችላሉ ምናልባት የሆነ ቦታ ተበስቶ ወደ ውስጡ የሆነ የሚፈስ ነገር ሊኖር ይችላል እነዛ ደግሞ ጤናችንን የሚጎዳ ነገር ይዘው ሊመጡ ስለሚችሉ ያንን መጠቀሙ ማን እንትን ማየቱ በጣም አሪፍ ነው ጥንቃቄ ማድረግ በጣም የግድ ነው ብዬ ነው የማስበው ማለት ነው በኩል ደግሞ ከቤት ውጪ ሲሆን ወይም ስራ ላይ ሳለው በብዛት የታሸጉ ውሃዎችን ነው የምትጠቀሙ የሃይላንድ ውሃዎችን ማለት ነው አሁን በሀገራችን ብዙ የውሃ ፋብሪካዎች ስላሉ በየሱቁ የታሸገ ውሃ ማግኘት በጣም ቀላል ሆኗል በየመንገድ ዳሩ ይገኛል ማለት ነው ይሄ ደግሞ በተለይ በጉዞ ላይ ስንሆን በጣም አመቺ ነው ግን የታሸገ ውሃ ስትጠቀም ሁል ጊዜ አንድ የሚያሳስበኝ ነገር አለ እሱም የፕላስቲክ ብክነት ነው ስለዚህ የምችለውን ያህል ራሴ የያዝኩትን የውሃ መጠጫ ከቤት ይዤ ለመውጣት እሞክራለሁ ይሄም አካባቢን በመጠበቅ ትንሽ አስተዋጽኦ ያደርጋል ብዬ አስባለሁ እና እነዛ ነገሮች እንደ ልብ እንደፈለጉ የሚጣሉ ከሆነ አካባቢን የመበከል ነገሮች ስላላቸው ማለት ነው እርግጥ ተመልሰው ጥቅም ላይ መውሉ መጠጫዎችን መያዙ በጣም ቧንቧው ውስጥ የሚመጣው ውሃ ረጅም መንግድ ተጉዞ ስለሚመጣ እንደነዚህ አይነት ጥንቃቄዎችን ማድረግ የግድ ነው ምን እንደሚፈጠር ስለማይታወቅ ማለት ነው እዚህ ያንን ሁሉ ነገር አልፎ መጥቶ ወይም ደግሞ እሱ የምትተላለፍባቸው ብረቶች ወይም ቱቦች የዛጉ ሊሆኑ ይችላሉ የጎሽሽሉ ሊሆኑ ይችላሉ ምናልባት የሆነ ቦታ ተበስቶ ወሬ ውስጡ ዘመድ ለመጠየቅ ስንሄድ ወሃ የምንቀረው ከምንጭ ወይም ከታላላቅ ወንዞች ነበር ያው በድንጋዮች መሃል የሚፈልቀው ቅዝቃዜው የማይጠገብ ጥራት ያለው ውሃ ዛሬም ድረስ ጣዕሙ ትዝለኛለህ አሁን ባለንበት የከተማ ኑሮ ያንን አይነት ተፈጥሮአዊ ውሃ ማግኘት ባይቻልም ቢያንስ ንጹህ ውሃ ማግኘት መቻላችንን ራሱ ትልቅ ነገር ነው በየሱቁ እንዳልኩት ቅድም በየሱቁ ስለምንጠለጥሉና ስለምሸጡ እነዛን ውሃዎች በቀላሉ ሄዶ መግዛት መቻሉ በራሱ ትልቅ በረከት ነው ምክንያቱም የከተማ ኑሮ በጣም ጭንቅንቅ ያለ በጣም ብዙ ነገሮች ተጠቅመው የሚወረወሩና አየርን የሚበክሉ ስለሆነ ማለት ነው እና እነዚህ መገኘቱ በራሱ ትልቅ በረከት ነው የሚያስደስት ነገር ነው ውሃ ለኔ ከጥማት መቁረጫ በላይ ነው የህይወት መሰረትም ጭምር ነው በቀን ውስጥ ቢያንስ ሁለት ሊትር ውሃ ለመጠጣት እሞክራለሁ ውሃ በጠጣው ቁጥር ሰውነቴ የመነቃቃት ስሜት ይሰማዋል ቆዳዬም ጠናማ ይሆናል አንዳንድ ጊዜ ውሃ መጠጣት ስረሳ ራሴን ያመኛል ወይም ድካም ይሰማኛል ያኔ ሰውነቴ ውሃ እየጠየቀኝ መሆኑን እረዳለሁ ማለት ነው እንዴ ያቃጥለኛል ሽንቴን ሽሽና እንደዛ እንደዛ ነገር ያደርገኛል በአጠቃላይ የመጠጥ ውሃዬን የማገኘው በዋናነት ከባንቧና ከታሸጉ ውሃዎች ቢሆንም ዋና ትኩረቴ ግን ውሃው ንፁህና ለጤና ተስማሚ መሆኑ ላይ ነው የቧንቧ ውሃ የምጠቀም ከሆነ እሱን ሳላጣራ ሳላክም ሳላፈላ አልጠቀመውም ውሃ በረከት ነው ስለዚህ ያለኔን የውሃ ሀብት በአግባቡ መጠቀምና ሳይበላሽ ለቀጣዩ ትውልድ ማስተላለፍ ያለብን

በልጅነት የምትወደው ጨዋታ ምን ነበር? በልጅነት የምወደው ጨዋታ ምን ነበር ብዬ ሳስብ ብዙ ነገሮች ድቅን ይለውብኛል ወደ አእምሮዬ በጣም ብዙ ነገሮች ድቅን ይሉብኛል በዛ ሰዓት እንደአሁኑ ልጆች በስልክ ወይም በኮምፒውተር መጫወት የሚባል ነገር አልነበረም። የጨዋታ ሁሉ ከቤት ውጪ ከጓደኞቻችን ጋር በሩጫ እና በጩኸት ታጀበ ነበር። ከምንም በላይ ግን መደበቅ በጣም እወድ ነበር አኩኩሉ አልነጋም የሚባለው ጨዋታ በጣም ይመቸኝ ነበር። ሰፈር ውስጥ ያሉ ልጆች ሁሉ ተሰብስበን አንዱ አይኑን ጨፍኖ እስከ አስር ስቆጥር አልነጋም እያለ ስቆጥር ትዝ ይለኝ ነበረ። አኩኩሉ ስሉ አልነጋም እላለሁ እኛ ደግሞ ምቹ ቦታ ፍለጋ የምናደርገው ሩጫ ራስ ድረስ ይታወስን ያከዛ ተደብቀን እሱ ወጥቶ እኛን ለመፈለግ ለመያዝ ማለት ነው። ምቹ ቦታ የማያየን ቦታ ለመደበቅ የምናደርገው ጥረት በጣም የሚያስደስትና የሚያነቃቃ ነበረ። ተደብቆ አይኑን ጨፍኖ አኩኩሉ ስልኛ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አስረኛው ላይ አኩኩሉ ስንል ነጋህ እንላለን ከዛ እሱ ወጥቶ ያንን ነገር እኛን ይፈልጋል ማለት ነው። አንዳንዴ ገንዳ ውስጥ እንደበቃለን አንዳንዴ በግድግዳ ጀርባ ብቻ እንዳገኘን የምናደርገው ጥረት ያ ሰውዬ እንዳገኘን የምናደርገው ጥረት በጣም ለየት ያለ ደስታ ነበረው። ተፈልገን ስንገኝ የምንፈጠረው ሳቅና ጫጫታ ደግሞ የሰፈሩን ድባብ ይቀይረው ነበረ። ተሰብስበህ በዛ ፈነጹ አእምሮ ምንም ተንኮል በሌለው አእምሮ በልጅነት ጊዜ ያንን የማወቅ የጨዋታ ስታስብ በጣም ደስ የሚል ስሜት ነበር ይፈጥርህ ነበረው። እና ግርም ነበር የምልህ እኛ ጊዜ ሰዎችን ጨዋታ ላይ እንዳለ እኔ እረዳለሁ ቤተሰብም ዛሬ ከማን ጋር ነኝ ከነገሌ ጋር ምን ስታደርግ አክኩሉ ስንጫወት እያሉ ስጠይቁ በቃ በጣም ነበረ ደስ የሚለኝ። ሌላው ደግሞ በጨርቅ ኳስ የምንጫወተው ኳስ ነበረ የኳስ ጨዋታ ማለት ነው። ሜዳ ባይኖርም ሰፈር ውስጥ ባለው ጠባብ መንገድ ላይ ድንጋይ አቁመን ጎል እንሰራና ጀምበር እስከትጠልቅ ድረስ ነበር የሚጫወተው ነበረው። አባራው በላያችን ላይ ተ በኖ ልብሳችን ቆሽሽሮ ግን ደግሞ በጣም ተደስተን ነበር። ወደ ቤቴ የምንመለሰው እናታችን ስትቆጣን ራሱ ነገ ደግሞ መቼ ነው የምንጫወተው የሚለው ሀሳብ እንጂ ቆጣው ብዙም አይታሰበንም ነበረ እንዴት ያስደስት ነበር። በጣም ቆንጆ ጊዜ ነበር የነበረው ካልሲ ውስጥ በ እንከትና በፔስታል ሰብስበን ኳሶችን ካልስ ውስጥ እንከታለን ከዛ ያንን በደንብ እንጫወት ነበረ። እንግዲህ ክረምት እዚሁን ደግሞ ጨዋታው ይቀየራል። ዝናቡ ዘምቦ ሲያባራ በጭቃ መኪና መስራት ወይም ቤት ቤት መጫወት የሁላችንም ምርጫ ነበረ። ወንዝ እየገደብን ጎርፉን እየገደብን በቃ ውሃው ወደ ሌላ አቅጣጫ እንዲፈስ እያደረገን ጭቃ እያደበለበልን በእንጨት ላይ ሰክተን ወደ ላይ መወርወር በቃ ጭቃ ላይ መንሸራተት አቤት ያለው በጣም ልዩ ደስታ ይሰማ ነበር ልዩ ስሜት ይፈጥር ነበር። ሰዓት አለን የፈጠራ ችሎታ የሚገርም ነበር። ለምሳሌ ካሮጌ ጣሳ መኪና እንሰራለን ከእንጨት ደግሞ ቤት እንቀልሳለን ያኔ እቃዎችን የምናይበት መንገድ ዛሬ ካለን እይታ በጣም የተለየ እና ጥንቁቅ ነበር። እዚህ ማንኛውም የወደቀ ነገር ስናገኝ ወዲያው የፈጠራ ችሎታችንን ተጠቅመን ያንን ነገር አንድ ልዩ የሆነ ነገር እንፈጥርበት ነበረ መኪና ለመንዳት እንጠቀም ነበር። መወርወሪያዎችን እናዘጋጅ ነበር አድበልቡለን ቅርጽ እንሰራ ነበር ጀበና ዲስት የመሳሰሉ ነገሮችን ከጭቃ እንሰራ ነበር። አሁን ላይ ሆኜ ሳስበው እነዛ ጨዋታዎችን ዝምብሎ ጊዜ ማሳለፊያ ብቻ አልነበሩም። ማህበራዊ ግንኙነትን ትዕግስትን በጋራ መስራት ያስተማሩን እነዛ የልጅነት ጨዋታዎቻችን ናቸው። ዛሬ ላይ ልጆች ስክሪን ላይ ተተክለው ስትጫወቱ ሳይ እኛ ያሳለፍነው የልጅነት ጊዜ ግን እንዴት የታደለ ነበር። ብዬ አስባለሁ። አሁን ላይ ምንም ከሰው ጋር መገናኙበት አጋጣሚ ጠባብ ነው። እስክሪን ብቻ ነው። ተጥደው የሚውሉት ጤንነታቸው ራሱ እንዴት ነው? የሚባክን ከሌላችሁ ጋር መግባባት ራሱ እንዴት እንደምከብዳቸው? በአጠቃላይ የልጅነት ጨዋታዎች የህይወት ትልቅ ሀብቶቼ ናቸው። በቃ ያ ምንም አይነት ጭንቀት የሌለበት በሩጫና በፈገግታ የተሞላ ጊዜ ሁል ጊዜም በናፍቆት ነው የማስተዋውሰው።

በብእር ወይስ በእርሳስ ትጽፋለህ? ለዚህ ጥያቄ የኔ ምርጫ የቱ ነው? እንግዲህ በብእር ወይስ በእርስ ተጽፋለህ ተብዬ ብጠየቅ ምርጫዬ እንደምጽፈው ነገር ይለያያል ነው የምለው ምላሼ። ግን አብዛኛውን ጊዜ በተለይ ለቁም ነገር ስራዎች ከሆነ በኤርዌይም ፓርከር መጠቀም ደስ ይለኛል። ብእር አንድ ጊዜ ከጻፍክ በኋላ የማይፋቅ በመሆኑ ለምትጽፈው ነገር ጥንቃቄና በራስ መተማመን እንድኖርህ ያደርጋል። ስለዚህ ምንም ያን ያህል የጉዳዩ ቁም ነገር የታከለበት ነገር ከሆነ ምመርጠው እነዚህን ነገሮች ቦግ ብሎም እንድታይ እንዳይጠፋም ጭምር ማለት ነው። ስለ ብእር ስናወራ ያ የጥቁር ወይም የሰማያዊ ቀለም ወረቀት ላይ ስሰፍር የምሰጠው ውበት በጣም ለየት ያለ ነው ደስ ይለኛል። በተለይ ደግሞ ረጅም ደብዳቤ ስጽፍ ወይም የሆነ ሰነድ ላይ ስፈርም ብእሩ ወረቀቱ ላይ የምኖረው ክብደት ደስ የምል ስሜት አለው። እኔ በባህሪዬ ብእር ስጠቀም የምጽፋቸው ፍደላት ይበልጥ የተስተካከሉና ግልጽ የሆኑ ይመስለኛል እርሳስ ስለሚያደበዝዝብኝ ማለት ነው። ከብዕርና ከእሱ ቀለሙ ያው ይታወቃል የትኛው ቦግ ያለ ነው የትኛው ነው ደምቆ የሚፈስ ቀለም ያለው የትኛው ነው የሚለው እሱ በዚህ ረገድ ምንም ጥያቄ የለውም ብእር የሚመረጥ ነው። በሌላ በኩል ደግሞ እርሳሴን የምትጠቀምባቸው ጊዜያት አሉ። ለምሳሌ የሆነ ሀሳብ ለማመንጨት ኖት ሲይዝ ወይም ደግሞ ሌላ ነገሮችን ለመሞከር እርሳስ ምርጥ ነው። ለምን ቢባል እርሳስ የመሳሳት መብትን ይሰጥሃል። በተሳሳተ እንኳን በመጥፈቻው አጥፍተህ እንደገና ማስተካከል ትችላለህ እና ላጲስ ስላለው ጫፉ ላይ እሱን ተጠቅመህ የተበላሸውን ነገር እንኳን የተሳሳተከውን ነገር ካለ ድጋሚ ማስተካከል ትችላለህ። ያንን ነገር እና ምንም በሱ ረገድ እድል ይሰጥሃል አንድ ነገር ስታበላሽ በላጴስ ያንን ነገር አጥፍተህ ድጋሚ የሚሞከር እድል ይሰጥሃል ይሄም ደግሞ ሀሳቤን በነጻነት እንድትገልጽ ይረዳሃል ማለት ነው። ትዝይለኛል ትምህርት ቤት እያለን መጀመሪያ በእርሳስ እንድንጽፍ ይደረግ ነበር ምክንያቱም ገና ፍደላትን እየለመድን ስለነበረ ስህተታችንን እንድናርም ይረዳን ነበር። ወደ ብእር መሸጋገር ደግሞ እንደ አንድ ትልቅ የእድገት ደረጃ ይቆጠር ነበር። አስበው በአደብተርህ ላይ በስክሪፕቶ እየጻፍክ ቀለሙ ስለማይለቅ የተበላሸውን ስትሰርዝ የተበላሸውን ስትሰርዝ ጭምልቅልቅ ይላል ነገሮች ይበልጥ ይወሳሰባሉ ይበላሻሻሉ ማለት ነው። እዚህ የደብተርህ ሉኮች ቶሎ የማለቅ አጋጣሚ አላቸው ማለት ነው። ቀለሙም ደግሞ አንዴ እንትን ካለ በጣም ከቸከቸክንበት ወደሚቀጥለው ገጽ የመሻገር እና የመፍሰስ አጋጣሚው ሰፊ ስለሆነ ማለት ነው። አሁን አሁን ግን አብዛኛውን ስራችንን በኮምፒውተር እና በስልክ ብናደርግም አሁንም ቢሆን በእጅ የመጽሐፍ ያህል የምጣፍጥ ነገር የለም። አስበው በእጅ ብእር ይዘህ ወረቀት ላይ ስትጽፍ ሀሳብህ ከእጅ ጋር በቀጥታ የተገናኘ ይመስላል። አይደለ እዚህ በቃ ሀሳቤ ነው በእጅህ የምታሰፍር ነው የሚመስለው ማለት ነው። ሁሉን ነገር እኔ በግሌ ጠረጴዛዬ ላይ ሁልጊዜም ቢሆን አንድ ጥሩ ብእርና እርሳስ አይጠፋም ሁለቱንም አስቀምጫቸዋለሁ አለው እዚህ አስፈላጊ በሚሆንበት ጊዜ አንዱን ብድግ እያደረኩ እጠቀማለሁ ማለት ነው። እዛስ የትክክለኛውን ተገቢ የትኛውን ለቦታው የሚመጥን የሚለውን በደንብ እጠቀመዋለሁ ማለት ነው። አንዳንዴ ደግሞ ስለእርሳ ሽታ ሳስብ የሚገርም ስሜት ይሰጠኛል። ያ የእንጨቱና የግራፋይቱ ጠረን ወደ ልጅነት ትዝታየ ይመልሰኛል። እርሳስን ስትቀርጾ የሚወጣው ድምጽና ሽታ ራሱ አንድ የማሰላሰል አይነት ስሜት አለው። ብእር ደግሞ የዘመናዊነትና የጥንካሬ መግለጫ ይመስለኛል። አስበው እርሳስን ለመቅረጽ ስታሽከረክር በጣም ስፋቅ የሚያሰማው የእንጨቱ ደምጽ በተለይ ደግሞ መቅረጫው በደንብ ስለት ካለው አስበው ስታሽከረክር ስታሽከረክር ስታሽከረክር በጣም ልዩ የሆነ ስሜት የሚሰጥ ነገር አለው እና ያንን ይጭራል። በአጠቃላይ ሁለቱም የየራሳቸው ጥቅም አላቸው ባይ ነኝ እኔ ነገር ግን ለቋሚ ትዝታና ለተቀረጸ ሀሳብ እኔ ብእርን እመርጣለሁ። በእርሳስ ደግሞ ህልሞቼን እና የመጀመሪያ የሀሳብ ፍንጮቸን እጨምርባቸዋለሁ። ዋናው ነገር ግን

ምን አይነት ሳሙና ትጠቀማለህ? ይላል ስለ ሳሙና አጠቃቀም ካወራን እኔ ለሳሙና ምርጫዬ በጣም ጥንቁቅ ነኝ ማለት እችላለሁ። ብዙ ሰው ሳሙና ዝም ብሎ ገላን መታጠቢያ ወይም ቆሻሻ ማስለቀቂያ ብቻ ሊመስለው ይችላል ግን የሳሙና ምርጫ ከቆዳ ጤንነት እና ከቀኑ መጀመሪያ ስሜት ጋር ቀጥተኛ ግንኙነት እንዳለው ይሰማኛል ስለዚህ ስለ ቆሸሸ ብቻ አንድ ነገር ለማስለቀቅ ካለኝ ፍላጎት ብቻ ወይም ደግሞ ቆሻሻ ከምፈጥረው መጥፎ ተጽኖ ለመገላገል ብቻ አይደለም ማለት ነው የምታጠበው። እንዴት መሰለህ በብዛት የምመርጠው የተፈጥሮ ግብአቶች ያሉባቸውን ሳሙናዎች ነው። ገብቶሃል በተለይ ደግሞ የገላ ሳሙና ሲሆን ሽታው በጣም የማይበዛ ግን ደግሞ ደስ የሚል ትኩስ ስሜት የምሰጥ መሆን አለበት። ለምሳሌ እንደ ማር አሊዮቬራ ወይም ደግሞ የወይራ ዘይት ያለባቸው ሳሙናዎች ቆዳዬ እንዳይደርቁ ስለምረዱኝ ሁልጊዜም ቅድሚያ እሰጣቸዋለሁ። ስለዚህ ዝም ብዬ አይደለም የምጠቀመው ማለት ነው ስላጸዳ ወይ ደግሞ በጣም ጥሩ ሽታ ስላለሁ ብቻ አይደለም ስለዚህ ከዚህ ጋር የተያያዘ ነገር እመርጣለሁ ማለት ነው ከሽታውም ከንጽህና ከመስጠቱም ባሻገር ለቆዳዬም የሚሰጠው የቆዳዬን ልስላሴ ጠብቄ መጠቀም እንድችል ስለሚረዳኝ እሱን ታሳቢ ያደረገ ነገር ነው መጠቀም የምርጠው የሳሙና አይነት ማለት ነው። በተለይ ጠዋት ገላየን ስታጠብ የሳሙናው ሽታ ቀኑን ሙሉ በንቃት እንዲጀምር ትልቅ እርዳታ ያደርግልኛል። አስበው አንዳንዴ የሎሚ ወይም የባህር ዛፍ ጠረን ያላቸው ሳሙናዎች አእምሮን የማነቃቃት አቅም አላቸው ሽታውም ስትሰማ አሁን ሎሚ ወይ ደግሞ ባህር ዛፍ በጣም ደስ የሚል ሽታ አላቸው እና የእሱ ሽታ ያላቸው ሳሙናዎች በጣም አእምሮን የማነቃቃት ሀይል አላቸው እንኳን በሳሙና ውስጥ አድርገን ከውጭ ራሱ እነዛን ነገሮች ስናሸታቸው በጣም ደስ የሚል ነገር ይፈጥራሉ ማለት ነው። ስለዚህ ጠዋት ገላየን ስታጠብ እነዚህን ነገሮች እርዳታ ስለሚያደርጉልኝ እነሱን እጠቀማለሁ ማለት ነው። በሌላ በኩል ደግሞ ማታ ከመተኛትህ በፊት ገላዬን ስታጠብ ላቨንደር ይጠቀማሉ እነሱ ያለባቸውን ሳምናዎች እመርጣለሁ ምክንያቱም እነሱ ደግሞ ለጥልቅ እንቅልፍና ለመረጋጋት ይረዳሉ ስለዚህ ለሌሊት እና ለጠዋት ራሱ የሚጠቀመው ሳሙና የተለያየ ይሆናል ማለት ነው። ከንጽህናም ባሻገር ከጠረንም ባሻገር ለአእምሮ እንኳን የምትሰጡ የሚሰሙን ነገሮች በጣም ልዩ ስሜት ስለምፈጥሩ ከነዛ ከዛ አንፃር ስለማየው እነሱን ጠዋትም ማታም በተለያየ ቃና ያላቸውን ይጠቀማል ማለት ነው። ሌላው የማስበው ነገር ደግሞ የሳሙና አይነት ነው አንዳንድ ሰዎች ፈሳሽ ሳሙና ይመርጣሉ። እኔ ግን አሁንም ቢሆን ያንን ባህላዊውን ደረቅ ሳሙና እመርጣለሁ። ለምን እንደሆነ አላውቅም ግን በእጅህ ይዘህ የምትጠቀመው ሳሙና የበለጠ ንጽህና የሚሰጥ ይመስለኛል ስትፈትገው ማለት ነው። አስበው ስለዚህ ያንን ይዘህ ስትፈትገው በእግህ ራሱ የሚሰጠው ነገር በትንቃቄ ሁሉ ነገር ማድረግ እንድትችል የሚያደርግ ይመስለኛል። ደግሞም ለጉዞ ስትሄድ ደረቅ ሳሙና ይዞ መጓዝ በጣም ቀላል እና የማይፈስ በመሆኑ ምቾት ይሰጣል አስበዋል ጭነህ ከምትሄደው እቃ ውስጥ ፈሳሽ ሳሙና ካለ እሱ ሲፈስና ነገሮችን ይበልጥ እቃዎችን ሲያበላሽብህ በቃ አስብ አይሆንም ከዛ አንፃር ይሄ የሚቀል ይመስለኛል። ስለ ሳሙና ስናወራ አንድ ትዝ የሚለኝ ነገር አለ ልጅ እያለን ሰፈር ውስጥ ምን የምንጠቀማቸው የልብስ ሳምናዎች ነበሩ እነዛ ትላልቅ የሻሸመኔ ሳምናዎች ዛሬ ላይ ሆነን ስናስበው ያኔ የነበረው የሳምና አይነት ጥቂት ቢሆንም ንጽህናው ግን ለየት ያለ ነበር። አሁን ግን ምርጫው በጣም ሰፊ ነው በጣም ሰፊ ለፊት ለገላ ለፀጉር ተብሎ በየአይነቱ መኖሩ ነገሮችን ቀላል አድርጓል። እርግጥ ነው ዋጋውም አሁን ላይ ትንሽ እየጨመረ ስለመጣ ጥራቱንና ዋጋውን እያመዛዘንኩ ነው የሚገዛው ግን ምንም ቢሆን ጥራት ካለው ሳሙና ላይ ገንዘብ አልቆጥብም እሱ ይበልጥብኛል ምክንያቱም ቆዳዬን መንከባከብ ማለት ራስህን ማለት መንከባከብ ማለት ስለሆነ በአጠቃላይ የምጠቀመው ሳምና ቆዳዬን የሚጎዳ የማይጎዳ ደስ የሚል ሽታ ያለውና ንጽህናዬን በአግባቡ የሚጠብቅልኝ መሆን አለበት። ያ ነው የኔ ምርጫ።

በትምህርት ቤት የምትወደው ትምህርት ምን ነበር? ለምለው ጥያቄ አሻሚ ነው በጣም አሽሚ ነው። ግን ያለምንም ማመንታት አሁን የትኛውን ልመርጥ እችላለሁ ታሪክ ነበር። ታሪክ የታሪክ ትምህርት ወይም የሂስትሪ የሚባለውን ትምህርት በጣም ነበረ የምወድ የነበረው ማለት ነው። እርግጥ ነው ብዙ ልጆች እንደ ህሳብ ወይም ፊዚክስ ያሉ ትምህርቶቹን ይወዱ ነበር። እኔ ግን ወደ ኋላ ተመልሼ የሰዎችን ህይወትና እና ጥንት ላይ ያለፉትን ዘመናት ታሪክ መስማት በጣም ያስደስተኝ ነበር የሚያስደንቀኝ ነበር ያ ሁሉ ነገር። ተመዝግቦ እንዲህ መድረስ መቻሉ በጣም የሚደንቀኝ ነገር ነበር። እና ወደኋላ ተመልሰው እነዚያን ነገሮች ማየት ማድነቅ ከዛ ማህበረሰብ ጋር መተዋወቅ በጣም ያስደስት ነበር። ምክንያቱም የአሁኑኑ ማህበረሰብ ማየት ይቻላል አብራቸው ጊዜ ስለምታሳልፍ በብዙ መንገድ መታወቅ ማየት ትችላለህ ግን ያንን የድሮን ማህበረሰብ ግን ማስታወስ ትንሽ ልዩ ስሜት የምንፈጥር ነገር ነው። ለምንድን ነበር ታሪክን የምወደው? ምክንያቱም ታሪክ ለኔ ዝም ብሎ የአመተ ምህረት ድርድር አይደለም። ይልቁንም ትልቅ ተከታታይ ፊልም ወይም ልብ አንጠልጣይ ታሪክ ነው የሚመስለኝ እኔ እንደኔ ማለት ነው ዝም ብሎ በዚህ አመት እንዲህ ሆነ ከዚህ አመት እንዲህ ሆነ ምናምን የምል አይነት ወሬ ወይ ሀተታ ብቻ አድርጌ አላስበውም። በጣም ትልቅ እንትን የሚሰጥ ነገር ነበር ለኔ ከዚህ አንፃር ነበር የሚመለከተው። አስተማሪያችን ክፍል ገብቶ ስለ ጥንታዊ ስልጣኔዎች ስለነገስታቱ ጀግንነት ወይም ስለ አለም ጦርነቶች ማውራት ስጀምር እኔ እዛው ያሉኝ ይመስለኝ ነበር በቃ በሀሳብ ነበር በጣም የምሄደው በቃ አይምሮዬ በምናብ ወደዛ ዘመን ይሄዳል። በተለይ ስለ ሀገራችን የኢትዮጵያ ታሪክ ስለ አድዋ ድል እና ስለ ጥንታዊ የቅርሶቻችን ስንማር የምሰማኝ ኩራት ልዩ ነበር። እዚህ እንዲሁ ከመከታተሉ ከመሰልቸት ያለፈ ነበር በቦታው ራሴን እያረኩ ስለነበር ያንን ነገር የማዳምጠው ለኔ በጣም ልዩ ስሜት የምሰጥ የሚያረካ ነገር ነበረ ማለት ነው። በመሆኑም ከታሪክ ቀጥሎ ደግሞ ሌሎች የሚወዳቸውም ነገሮች እንደምንኖር ምንም ጥያቄ የለውም። ለምሳሌ አማርኛ እና ስነ ጽሁፍን በጣም ነበር እወደ የነበረው። ግጥም መጻፍ ደርሰት ማዘጋጀት እና አዳዲስ ቃላትን መማር ለኔ ትልቅ መዝናኛ ነበር በወቅቱ ማለት ነው። ያኔ በቃላት የመጫወት ችሎታ የዳበረው በእነዚያ ክፍለ ጊዜያት ይመስለኛል አማርኛ ስንማር ስነ ቃላት ስነ ጽሁፎችን ስናጠና ማለት ነው። መጽሐፍህን ማንበብና ያነበብነውን ክፍል ውስጥ ለጓደኞቻችን ማስረዳት በጣም ደስ የሚል ነገር ነበር በጣም ደስ የሚለኝ ጊዜ ነበር ያቺኛውን ጊዜ በጣም ከፍ አድርጌ ነበር የሚመለከታት እና አደንቃት ነበረ። በሌላ በኩል ደግሞ ብዙ ሰው የሚፈራውን ሂሳብ እኔ ብዙም አልወደውም ነበረ። ያ ሁሉ ቀመርና ቁጥር አይምሮን ያዞረው ነበር። ግን አሁን ላይ ሆኜ ሳስበው በቃ ያኔ የጠላኋቸው ትምህርቶች ዛሬ ላይ ለምክንያታዊ አስተሳሰቤ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ግን አሁንም ቢሆን ያው የልቤ ምርጫ ታሪክና ስነ ጽሁፍ ናቸው ብዬ አስባለሁ። ለምሳሌ ሂሳብ ላይ የምንማረው እነዚያ የተወሳሰቡ ቀመሮች እነዚያን ነገሮች ማውጣት ማውረድ ማሰብ መጨነቁ በህይወታችን ለሆነ ነገር ለመብሰልሰል ችግር ለችግሮች መፍትሄ ለመፈለግ ጥረት ከማድረግ ጋር በተያያዘ የምናደርገውን ሁሉ ነገር የሚያቀል ይመስለኛል ለዛ ያቀለለ ይመስለኛል እኔ በአሁን ላይ ትዝ ይለኛል የታሪክ ፈተና ስደርስ ለኔ ጭንቀት አልነበረም። ምክንያቱም ታሪኩን እንደ ወሬ ስለሚይዘው ለማስታወስ አይከብደኝም ነበር። ጓደኞቼ እንዴት ሁሉንም ዓመተ ምህረት ታስታውሳለህ? እያሉ ይገርሙብኝ ነበር። እኔ ግን እንደ ታሪክ እዩት እንጂ እንደ ትምህርት አትዩት እላቸው ነበር እንደዛ ከሆነ ማስታወስ ቀለል ይሆንላችሁ ነበር ማለት ነው። እንደ ስራ ነበር የሚያዩት የነበረው ማለት ነው። ለመሸምደድ ጥሩ ስለነበር ሳይገባቸው ያ በጣም አስቸጋሪ ስሜት ይፈጥርባቸው እንደሆነ ምንም ጥያቄ የለውም። ለኔ ግን እንደዛ አልነበረም ለኔ ልክ እንዴ? ታሪክ ነበረ የማየው የቤተሰቤን ታሪክ አሁን አልረሳም አባቴ ማነው አያቴ ማነው? ቅድመ አያቴ ማነው? እነዚህን ነገሮች የሚረሳቸው ነገሮች አይደሉም በቀላሉ የሚይዛቸው ናቸው ከዛ ጋር አያይዘህ ስለሚመለከት ነበረ። በአጠቃላይ በትምህርት ቤት የነበረኝ ቆይታና የምወዳቸው ትምህርቶች ዛሬ ለሆንኩት ሰው መሰረት ሆኖኛል የዛሬን ማንነትን ቀርጸውኛል። ታሪክን መውደዴ ነገሮችን በጥልቀት እንድመረምር ስነ ጽሁፉን መውደዴ ደግሞ ሀሳቤን በነጻነት እንድገልጽ እንደረዱኝ ይሰማኛል። ቢሆን አዳዲስ ታሪካዊ መጽሐፍትን ሳገኝ ያ የትምህርት ቤት ስሜቴ

የስራ ቦታ ደህንነት እንዴት? ነው የስራ ቦታ ደህንነት በጣም የሚያነጋግር ነገር ነው። እንግዲህ ስለ ስራ ቦታ ደህንነት ስናወራ ለኔ ከምንም ነገር በላይ ቅድመ የምሰጠው ጉዳይ ነው። ብዙ ጊዜ ሰዎች ስራ ላይ ትኩረታቸው ውጤት ወይም ትርፍ ላይ ብቻ ሲሆን። እኔ ግን ደህንነት ያልተጠበቀ ስራ ስራ አይደለም ብዬ ነበር የማምነው እኔ እጋጭ ነበር ከእነሱ ጋር ማለት ነው ውጤቱን ትርፉን ብቻ አይተው የምሚሰራ ስራ። ህይወትን አደጋ ላይ ሊጥል ስለሚችል ማለት ነው ምክንያቱም አንድ ሰው ጠዋት በጤና ከቤት ወጥቶ ማታ ወደ ቤተሰቡ በሰላም መመለስ መቻል ነው ትልቅ ስኬት ነው። በአሁን ጊዜ አደጋ የሚያደርሱ ህይወትን የሚቀጩ በጣም ብዙ ነገሮች ስላሉ ማለት ነው ከነዛን ከነዛ ተርፎ በሰላም ቤት መድረስ መቻል በጣም ትልቅ ስኬት ትልቅ በረከት እንደሆነ ስለማምን እሱን በዚህ መልኩ እመርጣለሁ ማለት ነው እንደዛ ነው የማስበው እኔ። ሌላው ደግሞ በእኔ ስራ ቦታ ያለው ሁኔታ ብነግራችሁ ደህንነትን ለመጠበቅ የምናደርጋቸው ብዙ ነገሮች አሉ። ለምሳሌ ማንኛውንም ስራ ከመጀመራችን በፊት አካባቢያችን ለስራ ምቹ መሆኑን እናረጋግጣለን ግራ ቀኙን ቼክ በደንብ እናረጋግጣለን ማለት ነው። ለምሳሌ የኤሌክትሪክ ሽቦዎች የምንሸራተቱ ወለሎች ወይም ደግሞ በአግባቡ ያልተቀመጡ ቁሳቁሶች ካሉ ወዲያውኑ እንዲስተካከሉ እናደርጋለን። ሊጥሉን ስለሚችሉ ማለት ነው ምክንያቱም እነዚህ የትንንሽ የሚመስሉ ነገሮች ትልልቅ ላይ አደጋ ሊያስከትሉ እንደምትችሉ ግልጽ ነው። ኤሌክትሪክ ነክ ነገር ስንሰራ አርጥበት እንዳይኖር ወይ ደግሞ በላዩ ላይ ውሃ የመሳሰሉ ነገሮች እንዳይፈሱ ማድረግ በጣም ቆንጆና ትክክል ነገር ነው ብዬ ስለማምን እነሱን ለመጠቀም እሞክራለሁ። ሌላው ደግሞ የድንነት መጠበቂያ ቁሳቁሶችን መጠቀም ነው እንደ ስራው አይነት ማለት ነው ለምሳሌ ጓንት የአይን መከላከያ መነፀር ወይም ደግሞ የጭንቅላት መከላከያ ሄልሜት እነዚህ ነገሮች ማድረግ ልማዳችን ሊሆን ይገባል ብዬ ነው የማስበው ማለት ነው። እኔ በግሌ ለምን ከስራው ይልቅ የሰው ህይወት ስለምበልጥ ማለት ነው። አንድን ቤት መገንባት ይቻላል አንዴን ሰው መገንባት ግን አይቻልም። ያንን ህይወት ማምጣት አይቻልም። መልሶ ከዚህ አንፃር ይልቅ ለሰው ወደንነት በጣም ጥንቃቄ መስጠቱ ተገቢ ተገቢና ትክክል ነው ብዬ ነው የማስበው። እኔ በግሌ ለጥቂት ደቂቃ እኮ ነው ምንም አይሆንም የሚለው አስተሳሰብ በጭራሽ አልወደውም እንዴ? ጥቂት ደቂቃ ቢሆንስ አደጋ የምትባለው ነገር እኮ የምትመጣው በዚህች በቅ በናቅናት ጥቂት ደቂቃ ውስጥ ስለሆነ ሁልጊዜም ጥንቁቅ መሆኑን እመርጣለሁ። ትንሽ ነው ተብሎ የተተወው ነገር ትልቅ አድጋ ሊያስከትል ይችላል። በጣም ትንሽ ነው የተባለች ነገር የአንዲት ጭረት አንዲት ስንጥቅ ህንፃውን ሙሉ ልትደራምስ ትችላለች። ስለዚህ ዝም ብሎ ያን ነገር ማለፉ ተገቢ ነው ብዬ እኔ ከሚያምኑት ሰዎች መካከል አይደለም ስለዚህ ለህይወት ትልቅ ቦታ እሰጣለሁ ማለት ነው። ከቁሳቁስ ባለፈ ደግሞ የስነልቦና ደህንነትን በጣም አስፈላጊ ይመስለኛል። በስራ ቦታ ላይ ሰላማዊ ግንኙነት መኖሩ ተከባብሮ መስራት ከመጠን በላይ በሆነ ውጥረት ውስጥ አለመሆን ይሄ ራሱ አንድ የደህንነት አካል ነው አእምሮአችን የምንጠብቅበት ጀምሮ ማለት ነው። አእምሮ በጭንቀት ከተወጠረ ለስህተት ተጋላጭ ትሆናለህ በቃ ያን ስራው ላይ ማተኮር ስለማትችል ለስህተት የመጋለጥ አጋጣሚ በጣም ሰፊ ነው የሚሆነው ያ ደግሞ ወደ አካላዊ አደጋ ሊያመራ ይችላል። ስለዚህ በስራ ቦታ መተጋገዝ እና መደጋገፍ ያለበት የሆነ ድባቡ እንደዛ እንዲኖር ጥሬታ አደርጋለሁ እኔ እንደኔ ማለት ነው። እዛ አንዱን ለሌላው ማሰብ መቻል አለበት ውይ እዚህ ቦታ የምሰራው እኔ አይደለሁም ይሄ አይመለከተኝም ብሎ ሌላውን አደጋ ላይ የሚጥል ነገር እያየ አንድ ሰው ማለፍ የለበትም። እንግዲህ አልፎ አልፎ በስራ ቦታ ጥንቃቄ ቢደረግም አደጋ ሊያጋጥም የሚችል ነገር ነው ያልተጠበቀ ነገር ሊያጋጥም ይችላል። በዛ ሰዓት ምን መደረግ እንዳለበት የመጀመሪያ እርዳታ እንዴት እንደምሰጥ እና የአደጋ ጊዜ መውጫዎችን ማወቅ እጅግ በጣም ወሳኝ ነገር ነው። እዚህ የቦታዎቻችንን ዙሪያውን በደንብ ማጣራት አለብን ማለት ነው። እኔ በስራ ቦታየ እነዚህን ነገሮች ሁል ጊዜ ለማስታወስ እና ባልደረቦቼም ትኩረት እንዲሰጡ ለማድረግ እሞክራለሁ ዝም ብዬ አላልፍም እንዲህ አድርጉ ብዬ ለነሱ ከመናገር ወደኋላ አይደለም። ሳጠቃልለው የስራ ቦታ ዳህንነት የጋራ ላፊነት ነው። እኔ ራሴን ስጠብቅ ባልደረባዬንም እየጠበቅኩ ነው ማለት ነው። አይደል እንዴ በቃ ደህንነቱ የተጠበቀ የስራ ቦታ ደግሞ የበለጠ ውጤታማ አንድንሆን እና በደስታ እንድንረዳ እንድንሰራ ይረዳናል። ደህንነት ይቀድማል የምል ነኝ ማለት ነው

አካባቢህን ትወደዋለህ የምለው በጣም ደስ የምል ነገር ነው የምኖርበት አካባቢ እና የኔን ትዝታዎች እንዳጋራ እድል የሚሰጠኝ ነገር ነው። አካባቢዬን ትወደዋለህ ተብዬ ቢጠየቅ መልስህ ያለምንም ጥርጥር አዎ የምል ነው። እርግጥ ነው ማንኛውም አካባቢ የራሴ የሆኑ ጉድለቶች ሊኖሩ ይችላሉ። ግን ለኔ የሚኖርበት ሰፈር ከቤት በላይ ነው። ልጅ የምኖረው አካባቢ ስለ መንገዶቹ ዛፎቹ እና የሰፈሩ ሰዎች ሁሉ ልክ እንደ ቤተሰብ ነው የሚሆኑለት አንዴን አካባቢ መውደድ። የእድገታችን አንዱ ሂደት ነው ማለት ነው። እዛን ሰው እያደገ በሄደ ቁጥር ያኔን አካባቢውን እያንዳንዱን ቅያስ እያንዳንዱን ዛፍ እነዚህን ነገሮች ሁሉ ጠንቅቆ የማወቅ አጋጣሚው በጣም ሰፊ ነው የሚሆነው ማለት ነው። እዚህ ቤተሰብ ይሆኑለታል እዚህ ሁሉ ነገሮች። እኔ ወደምኖርበት አካባቢ ስመጣ የሚወድበት ይሄን አካባቢን የሚወድበት ዋናው ምክንያት በሰዎች መካከል ያለው ማህበራዊ ትስስር ነው በጣም ነው የሚያስደንቀኝ። በሰፈራችን ውስጥ ሰዎች ሰላምታ ሳይለዋወጡ አይተላለፍም በጭራሽ። ረስተህ እንኳን ካለፍክ አደጋ ይፈጠራል ስል በቃ ሰዎች በአንተ ላይ ይቀየማሉ ማለት ነው። ጠዋት ስራ ለመሄድ ስወጣ የማገኛቸው የሰፈር ሰዎች እንደምን አደርክ የምለው ንግግራቸው ቀኑን በደስታ እንድጀምር ነው የሚያደርገኝ። በጣም የሚገርሙ አፍቃሪ ሰዎች ናቸው ያሉት እኔ ብቻ ጋር አለኝ ሁሉም ሰፈር እንደዚህ አይነት ስሜት እንዳለ ነው የሚሰማኝ እኔ። ያው የሰፈር ልጅነት ወይም የጉርቤት እናት ስሜት በዘመናዊ ከተሞች ውስጥ እየጠፋ የመጣው። ነው አሁን ላይ ቀላል አይደለም በፊት አንድ ላይ ወርዶ ይገናኙ ነበሩ ሰዎች አሁን ለምንም ያገናኛቸው ነገር የለም። ይገባል ከመኪና ውስጥ ገብቶ ነው ወደ ስራ የምትሄደው እነዚህ ነገሮች በጣም ያወሳስበታል። የድሮ የማህበራዊ ኑሮ ነገሮች ተቀይረዋል። ቢሆንም ግን ያ የድሮ ያ የልጅነት ጉርብትና ስሜት በእኛ አካባቢው አሁንም አለ። ያ የመተጋገዝ እና አንዱ ለሌላው ያለው አሳቢነት በጣም ልዩ ነው አለመጥፋቱ ራሱ በጣም ያስደንቀኛል። እ ሌላው ደግሞ የአካባቢው ጸጥታ እና አየር ሁኔታ ነው። እኔ የምኖርበት ሰፈር ከትላልቅ መኪናዎች ጩኸት እና? ምንድነው ከአቧራ ትንሽ ራቅ ያለ በመሆኑ አመሻሽ ላይ በእግር መጓዝ በጣም ደስ ይላል። በተለይ ፀሀይ ስትጠልቅ አካባቢውን የሚሸፍነው ጸጥታ አቤት አይምሮን ያሳርፋል። አንዳንዴ መስኮቴን ከፍቼ ንጹህ አየር ሳገኝ እዚህ አካባቢ የመኖሬ የታደልኩ ነኝ ብዬ። ለራሴ አስባለሁ እንደዛ። እርግጥ ነው። አንዳንድ ጊዜ ነገሮች እኔ እንደምመኘው ላይሆኑ እችላለሁ። የመንገድ መብራቶች ሳይኖሩ ሲቀሩ ወይም ደግሞ የቆሻሻ አወጋገድ ስርዓቱ ትንሽ ሲዘበራረቅ እነዚህ ነገሮች ቅር ያሰኙኛል። ያው እንደዛ አይነት ችግሮች ሲያጋጥሙ አካባቢውን አላደውም ከማለት ይልቅ እንዴት? እናስተካክለው ብዬ ማሰብ ነው የምመርጠው ከመሸሽ ልክ ማለት ነው። ነገሮችን በዚህ መልኩ ማስተካክለን እመርጣለሁ። ጓደኞቼ አልፎ አልፎ ተሰብስበን አካባቢያችንን የምናጸዳበት ወይም ችግኞችን የምንተክልበት የራሳችን የመደብነው ጊዜ አለ። ያው አካባቢን መውደድ ማለት መንከባከብን ማለት አይደል? ከዚህ አንፃር እንደዛ ለማድረግ የወሰናቸው ፕሮግራሞች አሉ ማለት ነው። ግን የድሮ ምንድነው? በረት ዝም ላይ መሰለህ እዚህ ሰፈር ገና ስንገባ የነበረው ሁኔታ እና አሁን ያለው ሁኔታ በጣም ይለያያል። የቀየርኩት ያደኩበት ሰፈር እና አሁን ያለው ሁኔታ ማለት ነው። ብዙ ለውጦች ናቸው የተደረጉት። አዳዲስ ቤቶች ተሰርተዋል ፎቆች ተገንብተዋል። በጣም ከፍ ያሉ በፊት ትንንሽ ቤቶች ነበሩ ጉጆ ቤቶች ምናምን እንደዛ ነበሩ ወይ እንጨት ተሰርቦ ቤቶች ነበሩ አሁን ግን ፎቆች አሉ ትልልቅ ፎቆች መንገዶችም ተነጥፈዋል። በፊት አቧራ ነበር። አካባቢው እና አሁን ላይ ግን ኮብል ስቶን ተነጥፎ እናገኛለን ውስጥ ለውስጥ ማለት ነው። ሰፋ ያለው ትልቅ መንገድ ላይ ደግሞ አስፋልት ሆኖ እናገኛለን እና እነዚህ ነገሮች አሉ። ምንም እንኳን አካባቢ ቢለወጥም የሰፈር ወግና ባህል ግን አልተቀየረም። ነው እንግዲህ አካባቢዬን በቃላት ከምገልጸው በላይ እንዳፈቅረው የሚያደርገኝ። አካባቢ ለኔ የመረጋጋት እና የደህንነት ስሜት የምሰጠኝ መጠለያዬ ነው። በጣም ነው የምወደው የትም ቦታ ሄጄ ብመጣው ሰፈረንስ ስረግጠህ የሚሰማኝ እፎይታ በሌላ በምንም አይተካም በጣም ነው የምወደው። ስለዚህ አዎ አካባቢዬን እወደዋለሁ ይበልጥ

ድንጋይ መሰብሰብ ትወዳለህ? ወይም ደግሞ ድንጋይ ስብሰብ ታደርጋለህ ተብዬ ብትጠየቅ ብዙ ሰው ሊገርም ይችላል ግን አዎ እኔ ድንጋይ መስብስብ በጣም ደስ ይለኛል። ሰው ድንጋይ ብሎ ድንጋይ ማለት ዝም ብሎ መንገድ ላይ የሚጣል ወይም ለግንባታ የሚወል ቁስ ብቻ ልመስላቸው ይችላል። ለኔ ግን እያንዳንዱ ድንጋይ የራሱ ታሪክ እና ውበት እንዳለው ነው የማስበው ማለት ነው። እዚህ ዘመይ ብሎ መንገድ ላይ ስንል ተበትኖ የምናያቸው ድንጋዮች እንደ ትርጉም አልባ ዝም ብሎ የተበትኖ ነገሮች ብቻ አድርጌ አልመለከታቸውም። በጣም የሚሰጡኝ ትልቅ ትርጉም እንዳለው ነው የሚሰማኝ። እና እነዚህን እሰበስባቸዋለሁ እቤቴ እሰበስባቸዋለሁ ይህ ልምድ ጀምረው ገና በልጅነትህ ነው? ወንዝ ዳር ሄደን ስንጫወት ውሃው አልምጠው ያለባቸውን እና ልየት ያለ ቅርጽ ያላቸውን ድንጋዮች መልቀም ይወድ ነበረ። መልክም እንደዛ ነበራቸው የተለያየ ቅርጽ ነበራቸው የተለያየ ቀለም ነበራቸው የተለያየ መልክ ማለት ነው እነዛ እንደየት ያሉትን ሰብስቤ ቅርጻቸውን በላዩ ላይ ያለውን ሸንተረር ምናምን ነገር ስመለከት በጣም ነበር ይስበኝ የነበረው እና ከዚህ አንፃር ለኔ ልዩ ስሜት ነበራቸው። ዛሬም ድረስ የሆነ ቦታ ለጉዞ ወይም ለሽርሽር ሲሄድ እኔ የሚያርፈው መሬት ላይ ባሉት ድንጋዮች ላይ ነው። በቃ ለየት ያለ ቀለም ወይም ደግሞ በውስጡ መስመሮችና ያሉበት ቅርጾች ድንጋይ እንደዛ አይነት ድንጋይ ካገኘ በቃ ያ ድንጋይ የጉዞዬ መታሰቢያ ሆኖ ወደ ቤት አውሩኝ ይመጣል ማለት ነው። እዛው አይቼ ብቻ እንዲሁ ምንም ስሜት ሳይሰጠኝ ከድንጋዩ አይኔን አልመለስም ወይም ሳልነካው ሳላስሰው አውጥቼ ሳላየው ያን ነገር እዛው ቦታ ብቻ ጥዬ አልሄድም ከዚህ ከዚህ የተለየ ነበር ለኔ ያ ማለት ነው። ለምንድነው ድንጋይ የምሰበስበው አሉኝ? አንደኛ ድንጋዮቹ የተፈጥሮ ጥበብ ውጤቶች ስለሆኑ ነው ብዙ ሺህ አመታት በዜና በንፋስ በፀሀይ እንደነዚህ ነገሮች ተቀርጾ ያንን ቅርጽ መያዛቸው ያስደንቀኛል ብዙ ነገር ነው ያለፈባቸው። ከሌሎች ጭንቃዎች ጋር ብዙ ነገሮች በላያቸው ላይ አርፈዋል በጣም ብዙ ነገሮች ተፈራርቆባቸዋል እና ከዛ ጋር ተያይዞ የመጣ ውብ ውጤት ስለሆነ እንደው ዝም ብዬ አልመለከተውም ያንን ነገር። አስቡት አንድ ድንጋይ አንስታችሁ እዛችሁ ላይ ይዛችሁ ስትመለከቱት በቃ ተፈጥሮን ምን ያህል ታጋሽ እንደሆነች መረዳት ይቻላል ከዚህ ላይ ማለት ነው። እንዴት መሰለህ? አንዳንድ ድንጋዮች ልክ እንደ እምነ በረድ የሚያብለጨልጩ ነገሮች አላቸው አንዳንዶቹ ደግሞ እንደ ከረሜላ ለስላሳ ናቸው። ቀይም አለ ጥቁር አለ ቡራቡሬ አለ በጣም የተለያየ አይነት ቅርጽ ያለው አለ ስል የሆነ ቅርጽ ያለው አለ ድብልቡል አለ ሙሉ ለሙሉ ልክ እንደ ብዬ ድብልብል የሆኑ ድንጋዮች አሉ እና ያ ግርዝ ከየት መጣ እንዴት ተገኘ የሚለው ነገር በጣም ያሳስበኛል። ለየት ያለ እንትን ነው የምፈጥርብኝ በእኔ ላይ ማለት ነው። ከዚያን ዘር በጣም ይገርምባቸዋለሁ እንግዲህ በቤቴ ውስጥ እነዚህን ድንጋዮችን ማስቀመጥ በተለየ ቦታ አለኝ። አንዳንዶቹን በመስኮት አቅራቢያ አደርጋቸዋለሁ ምክንያቱም ፀሀይ ሳያርፍባቸው ቀለማቸው ይበልጥ ደምቆ ይታያል። ሌሎች ደግሞ በትንንሽ ብርጭቆ ውስጥ አስቀምጣቸዋለሁ የሚገርመው ነገር እያንዳንዱ ድንጋይ ከየት እንደመጣሁት አስታውሳለሁ። ከየት መጣ ይሄኛው ከአሸዋ ነው ይሄኛው ደግሞ ከላሊበላ መንገድ ላይ ያገኘሁት ነው እያልኩ ለሰዎች ማስረዳት ደስ ይለኛል። ስለዚህ እያንዳንዱን ድንጋዮች ከማስቀመጤም ባሻገር ታሪክ አላቸው ማብራራት እችላለሁ እነዛ ድንጋዮች ማለት ነው። ለዚህ የዚህን ያህል ነው ማለት ነው። ከእሱ ከድንጋዮቹ ጋር ያለኝ ቆሮኝ ቆሮኝነት አንዳንዴ ጓደኞቼ እህ ሁሉ ድንጋይ ለምን ይጠቅምሃል ብለው ይቀልዱብኛል። እኔ ግን ፈገግ ብዬ እነዚህ ድንጋዮች ዝምተኛ የሆኑ የምድር ምስክሮች ናቸው እላቸዋለሁ። ድንጋይ መሰብሰብ ትዕግስትን እና ትናንሽ ነገሮችን ማድነቅ ያስተምራል። በየቀኑ በምንረግጠው መሬት ውስጥ እንደዚህ አለ ውበት መኖሩን ማስተዋል ራሱ አንድ ትልቅ እርካታ ነው። በአጠቃላይ ድንጋይ መሰብሰብ ለኔ ተራ ስብስብ አይደለም። ከተፈጥሮ ጋር የምገናኝበት መንገድ ነው። ወደፊትም ቢሆን በተጓዝኳቸው ቦታዎች ሁሉ ለየት ያሉ ድንጋዮች መፈለግን እቀጥላለሁ። ምናልባትም